ዘይት ቃሉ ዘይት ይላል ማለት ነው ዘይት ምንድነው? መጀመሪያ ዘይት ለወጥ መስሪያ ምናምን የምንጠቀምበት እንደ ቅባት አይነት ነው ማለት ነው። እና ለምሳሌ እና የት ከየት ነው የምሰራው? አብዛኛው ጊዜ ከአትክልት ነው የሚሰራው ማለቴ ዘይት ያላቸው አትክልት አለ አይደል ለምሳሌ ሰሊጥ አለ። ኑግ አለ ምናምን ማለት ነው ከነዛ ነው ዘይት የሚሰራው ማለት ነው። አንዳንዴ ደግሞ ከእንትንም ሊሰራ ይችላል ምንድነው የሚባለው ተልባ ከተልባም ዘይት ሊሰራ ይችላል ማለት ነው። ከሌላ ነገርም ሊሰራ ይችላል። ማለቴ ከ ምንድነው የሚባለው ከእንስሳትም ሊሰራ ይችላል ዘይት ማለት ነው። ግን አብዛኛው ጊዜ ያንን ነገር እየተለመደ አይደለም አብዛኛው ጊዜ ከእጽዋቶች ከአትክልቶች ምናምን ነው የሚሰራው ማለት ነው። ከሰሊጥ ከኑግ ከተልባ የመሳሰሉት ዘይት ያላቸው በተፈጥሮ ዘይት ያላቸው ተክሎች አሉ አይደል ከዛ ነው የሚሰራው ማለት ነው። እና እኔ የምወደው ዘይት እንትን ነው የምወደው ማለቴ ያ የምንድነው የሚባለው የሰሊጥ ዘይት ነው እኔ የምወደው ማለት ነው። እንጂ የኑግ ለምሳሌ የኑግ ዜይት እኔ አልወድም። የሆነ የሚሸት ነገር አለው አብዛኛው ጊዜ ኢትዮጵያ ውስጥ የምሸጠው የኑግ ዘይት የሆነ ይሸታል ሽታ አለው እና ያ ሽታ ስለማልወደው እኔ የኑግ ዘይት አልወድም የሰሊጥ ዘይት ነው የምወደው ማለት ነው። እና አሁን ዘይት ስንል ምንድነው ትዝ የሚለኝ እንደውም ሌላ ነገር ዘይት ኢትዮጵያ ውስጥ ውድ ነው ማለቴ ዋጋው ትንሽ ወደድ ይላል ማለት ነው። እና አብዛኛው ጊዜ ምን ይደረግ ነበር? ድሮ ዘይት በማህበር ማለት በማህበር በመንግስት የተቋቋመ ማህበራት ነበሩ። ከዛ ዘይት ወደ እነሱ ማለቴ እነሱ በብዛት ያመጡና ይሸጣሉ ትንሽ ዋጋው ከገበያ ምናምን ቀነስ አድርገው ይሸጣሉ ማለት ነው ይሸጡ ነበር። ከዛ በየወሩ ነው የሚሸጡት እንጂ በየቆኑ አይሸጡም። በየወሩ ነው የሚሸጡት። ከዛ በየወሩ ለመግዛት ስሄድ በቃ ዋጋው በጣም ነው ልዩነት ያለው ለምሳሌ ውጪ ሁለት ሺህ ከሆነ እነሱ ጋር አንድ ሺህ ሁለት መቶ ምናምን ነው ዋጋው ማለት ነው። ያ ዘይቱ እና ሁሉም ሰው ከአብዛኛው ሰው ከእነሱ ነው የሚገዛው። ከዛ ግን በየወሩ አንዴ ማለቴ በወር አንዴ ነው የሚያመጡት የሚሸጡት ማለት ነው። ከዛ ምንድነው? ሰው ማለት ነው ዘይት ለመግዛት በጣም ወረፋ ይይዛል ምናምን ማለት ነው። ጭራሽ ደግሞ መታወቂያ ያስፈልጋል እንትን ምንድነው የሚባለው? መታወቂያ እና እዛ አካባቢ የምትኖርበት አካባቢ ደግሞ እዛ በየአካባቢ በየአካባቢ ነው የምትገዛው እንጂ አሁን ለምሳሌ እኔ እዚህ አካባቢ ሆኖ አካባቢ ሌላ የማህበር ዘይት የምትሸጥበት ማህበር ሄጄ መግዛት አልችልም ማለት ነው። እና እና ደግሞ አንዴ አንዴ አንዴ ለምሳሌ አንዴ አምስት ሊትር አንድ ሺህ ሁለት መቶ ከገዛው በድጋሚ አምስት ሊትር መጨመር እፈልጋለሁ ምናምን ማለት አይቻልም ማለት ነው። ለሁሉም ሰው እንዲዳረስ አንድ እያንዳንዱ ሰው አንድ አምስት ሊት ብቻ ነው የሚሰጠው የነበረው ማለት ነው። እናም የዘይት በቃ ችግር አለ ማለትም ይቻላል አሁን አሁን እንኳን እሱንም ቀረ እየቀረ ነው እንደውም እኔ እንጃ አለ ብዬ እንደውም አልገምትም። ይሄ የነበረው ከሁለት ከሶስት አመት በፊት ነበር። ስኳርም እንደዛ ስኳርና ዘይት እንደዛ ተደርጎ ነበር የሚሸጠው በማህበራት ምናምን ማለት ነው። አይ በቃ ወደዛ መሄድ አልፈልግም ምናምን ብትል ደግሞ መብትህ ነው። በሁለት ሺህ ከውጪ እንደፈለክ መግዛት ትችል ነበር ማለት ነው። ግን አብዛኛው ሰው ወደዛ ወደዛ ማህበራት ሄዶ ነው የሚገዛው ማለት ነው። ምክንያቱም ዋጋው በጣም ስለሚቀንስ እዛ ጋር ሌላ ምንድነው ችግሩ? እዛ መግዛት ወርፋ አለሁ ወርፋው በቃ አንድ አምስት ሊትር ለመግዛት ብዙ ሰው ስለሚገዛ በቃ ማለቴ ወረፋ ትይዛለህ ማለት ነው። ለሁለት ሰዓት ሶስት ሰዓት ምናምን አሁን ከቀኑ ጠዋት ሁለት ሰዓት ቢሄድ የሚዳርሰኝ ስድስት ሰዓት ምናምን ነው ማለት ነው እና ወረፍ አለው ማለት ነው። እና እንደውም እዛ ሄደው መግዛት እኔ አልወድም ነበር ዝም ብዬ ከገበያዬ ነበር እኔ የምገዛው ማለት ነው። እና ዘይት እንዲህ ነበር የሚሸጠው ድሮ አሁን አሁን ግን እሱ ነገር እየቀረ ነው በቃ ሁሉም ሰው ከውጪ ነው የምገዛው። ዋጋው ደግሞ በጣም እየተወደደ ነው አሁን አሁን ዘይት ማለት ነው። ለምሳሌ አሁን ላይ ዘይት ስንት ነው ያለው ለአምስት ሊትር? ያ እንትን ቀቅ ምንድነው የሚባለው ከኑግ ምናምን የተሰራ ሳይሆን ሀያት የሚባል ዘይት አለው። እሱን ነገር ዋጋው ስንት ነው? ሁለት ሺህ ሰባት መቶ ነው ያለው አሁን ማለት ነው ለአምስት ሊትር ያ እንትን ከኑግ ከሰሊጥ ምናምን የሚሰራው ደግሞ ሶስት ሺህ ሁለት መቶ ምናምን ነው መሰለኝ እና በጣም ኢትዮጵያ ውስጥ ዘይት በጣም ውድ ነው ዋጋው ማለት ነው። ማለቴ በቃ ዘይት ብዙም ቶሎ የሚገኝ አይደለም እንደውም ትንሽ ቆጠብ ቆጠብ ቆጠቡ ምናምን ነው የሚባለው ቤት ቆጠብ አርጋችሁ ተጠቀሙ ምናምን ነው የሚሉት ወላጆች የሚገዙ ሰዎች ማለት ነው። እና ዘይት በዚህ ነው የምገልጠው ለጤናችንም ጥቅም ስላለው ነው የምንጠቀመው

መብላት መብላት ነው የሚለው ቃሉ መብላት ማለት ምግብ መመገብ ማለት ነው። ለምሳሌ ምን እንበላለን እኔ ለምሳሌ ምንድነው የምበላው? ቁርስ እበላለሁ ምሳ እበላለሁ አንዳንዴም መክሰስ እበላለሁ ከዛ ማታ እራቴን በልቼ እተኛለሁ ማለት ነው። እና ይሄን ነገር አስፈላጊ ነገር ነው ህይወታችን በጣም አስወዳጊ ነገር ነው ምክንያቱም ሳንበላ መኖር አንችልም ማለት ነው። ስንበላ ለሰውነታችን ሰውነታችን ይታነጻል ሰውነታችን ጉልበት ለሰውነታችን ምግብ ጉልበት ይሰጠናል እና እንድንኖር ይረዳናል ማለት ነው። ለምሳሌ አምባሻ እንበላለን እንጀራ እንበላለን ማለት ነው አብዛኛው ጊዜ እንደውም ኢትዮጵያ ውስጥ የሚበላው አይነት ምግብ ምንድነው? እንጀራና አምባሻ ነው ማለት ነው። እና ይሄን ስንበላ ካረቦሀይድሬት ነው ያለው። አምባሻ በዋናነት ምንድነው ያለው? የካርቦሃይድሬት ንጥረ ነገር ነው ያለው ማለት ነው። እና አምባሻ ስንበላ ከርቦሀዲረት እናገኝበታለን ማለት ነው። እንጀራም ስንበላ ማለት ነው ካርቦሃይድሬት እና ምን እናገኝበታለን ፋይበር። ፋይበርን እናገኝበታለን እንጀራ ስንበላ ማለት ነው አብዛኛው ጊዜ። ከዛ ግን እንጀራው የተጋገረው ከቀይ ጠፍ ከሆነ ጠፍ ጤፍ ነው። ጤፍ ነው በጤፍ ነው እንጀራ የሚጋገረው ግን ያ የሚጋገረው እንጀራ በቀይ ጤፍ ከሆነ ማለት ነው። አይረን እናገኝበታለን ማለት ነው ያንጀራው አይረን እናገኝበታለን ማለት ነው። ሌላ ነገር ደግሞ አሁን ለምሳሌ እንደ እንቁላል እንበላለን ስጋ እንበላለን ማለት ነው። እና ደግሞ ወተትም እንጠጣለን ይሄ ስንበላ እና ስንጠጣ ምንድነው የምናገኘው? ለምሳሌ እንቁላል ስንበላ ፕሮቲን እናገኛለን ማለት ነው። ለሰውነታችን ስጋም አዎ ስጋና ወተትም አላቸው ፕሮቲን ግን በዋናነት ፕሮቲን ብዙ ፕሮቲን ለሰውነታችን የሚሰጠው ስጋና እንቁላል ነው ማለት ነው። እንቁላል እና ስጋ ስንበላ ፕሮቲን ለሰውነታችን እናገኛለን። ስጋ በተጨማሪም ምንድነው የሚባለው ፋት? ፋትም አለው ማለት ነው። ማለቴ ዘይት ምንድን ነው ዘይት የምንለው ነገር ወይ ደግሞ ቅባት የምንለው ነገር እናገኝበታለን ማለት ነው። ስጋ ሌላ ደግሞ ያ ቅድም እንዳልኩት ወተት ስንጠጣ ከፕሮቲን በተጨማሪ ምን አለው ካልሽየም አለው። ካልሽየም ሚባል ንጥረ ነገር አለው። ለሰውነታችን በጣም ጥቅም ያለው ነገር ነው ማለት ነው። ሌላ ነገርም እንበላለን ለምሳሌ አሁን አንዳንድ ጥራጥሬ ምናምን ስንበላ እነሱም ፕሮቲን ነው ያላቸው ግን ከእንቁላል ለምሳሌ አንድ እንቁላል በልተን ከምናገኘው ፕሮቲን እና የሆነ የተወሰነ ጥራጥሬ ምናምን በልተህ የምናገኘው ፕሮቲን ይለያያል ማለት ነው። ለምሳሌ እንደ ባቄላ ስንበላ ሽምብራ ሌላ አተር ምናምን የሚባሉ ነገሮች አሉ። የሆነ ጥራጥሬ ማለት ነው እነሱ ስንበላ እንቁላል እንትን እናገኛለን ፕሮቲን እናገኝባቸዋለን። ግን አንድ እንቁላል በልተን የምናገኘው ፕሮቲን እና እነዛ ለምሳሌ እኔ አንድ የተወሰነ አንድ ሩብ የሚሆን ምናምን ሩብ የሚሆን ሩብ ኪሎ የሚሆን ጥራጥሬ ብበላ ማገኘው አይነት ፕሮቲን ይለያያል ማለት ነው። ለዛም እንቁላል በደንብ እንቁላል ስጋ ምናምን በደንብ መብላት አለብን ማለት ነው ምክንያቱም ፕሮቲን ለሰውነታችን ስለሚሰጠን ማለት ነው። ሌላ ነገር ደግሞ አትክልት መብላት አለብን አትክልት ስንል እነ ሰላጣ ቆስጣ የአበባ ጎመን ጎመን ምናምን የመሳሰሉት ነገር መብለት አለብን ማለት ነው። ምክንያቱም እነሱን አሁን በቃ አንደኛ ጥቅማቸው እንዴት ነው? ኮሌስትሮል ሰውነታችን ውስጥ ኮሌስትሮል መጠን እንዳይኖር ነው የሚያደርጉት። ለምሳሌ አሁን በተደጋጋሚ ሁሌ በቃ ስጋ ምንበላ ከሆነ እንቁላል ምንበላ ከሆነ ስኳር ያላቸው ምግቦች ምንበላ ከሆነ በተደጋጋሚ ሁሌ ማለት ነው። ምንድነው የሚፈጠረው? ሰውነታችን ውስጥ የኮንስትሮን መጣን ከፍ ይላል እና ኮልስትሮት ይሰበስባል ማለት ነው። እና ለውፍረት ለተለያዩ በሽታዎች ልንጋለጥ እንችላለን ማለት ነው። ግን አንዳንዴ ማለት ነው ሁሌ አይደለም ግን አንዳንዴ አትክልት ብንበላ ሰውነታችን የተመጣጠነ ምግብ ያገኛል ማለት ነው። አንዳንዴ ፕሮቲን ያላቸው ምግቦች እነ እንቁላል እነ ስጋ አንዳንዴ ደግሞ ሰውነታችን ኮልስትሮል እንዳይሰበሰብብን ብለን አትክልት ምን በላ ከሆነ አትክልትም ሌላ ጥቅም አላቸው። ለምሳሌ ሰላጣ መብላት አይረንም ያስገኛል። እናም አትክልት አንዳንዴ ምንበላ ከሆነ አንዳንዴ ደግሞ ወተት ምንጠጣ ከሆነ አንዳንዴም ፍራፍሬ የምንላቸው እነ ቡርቱኳን ሙዝ ፓፓያ ማንጎ አቮካዶ የመሳሰሉት ስንበላ ሰውነታችን የተመጣጠነ አይነት የሰውነት ክብደት የሚኖረው

ማንበብ ቃለው ምን ይላል ማንበብ ይላል ማለት ነው። ማንበብ ስንል አሁን ሁሌ ወደ አምራችሁ የሚመጣው ነገር ትምህርት ቤት ምናምን ነው ማለት ነው። ማለቴ አብዛኛው ጊዜ ተማሪ ነው በጣም የሚያነበው ብዬ አስባለሁ። እንዴት ነው ይሄ አሁን ከአንደኛ ክፍል ጀምረህ ማለት ነው? ስንማር ምንድነው የሚያስፈልገን ማጥናት ወይ ደግሞ ማንበብ ያስፈልገናል ማለት ነው እንዴት ነው? አሁን ለምሳሌ ዛሬ የሆነ ነገር ትምህርት ብንማር ቤታችን ሄደን ያ የተማርነው ትምህርት በድጋሚ እናነበዋለን እንዳንረሳ ማለት ነው። ወይ ደግሞ ገና ሳንማረውም ስለ ትምህርቱ የሆነ እውቀት እንዲኖረን አስተማሪው ስያስተምረን በራሳችን እናነበዋለን ለምንድነው ይሄ የምናደርገው? ክላስ ውስጥ ማለት ትምህርት ቤት ውስጥ ሄዳን ስንማር ማለት ነው። ግራ እንዳይገባ እንዳይገባን ማለቴ አስቀድማ አንብበነው ከቆየን አስተማሪው ሲያስተምረን በደንብ ስለሚገባን አስቀድመን ምንም እናነባለን ማለት ነው። እና አብዛኛው ጊዜ አሁን እኔ በቃ እንደውም ሁሌ ድሮ መጽሐፍ ዝም ብሎ መጽሐፍ የትምህርት ቤት መጽሐፍ ማንበብ አይመቸኝም ነበር አሁንም እንደዛው እውነት ለመናገር ማለት ነው። በቃ ፈተናዊም ወይም ሊሆን ሲል ወይ ደግሞ የሆነ አሳይመንት ወይ ደግሞ የሆነ ኩይዝ ነገር ምናምን ካለን ነው። የማነበው እንጂ ዝም ብዬ አላነብም ዝም ብዬ የትምህርት ቤት መጽሐፍ አላነብም። ደግሞም የትምህርት ቤት መጽሐፍ በቃ እውቀት እንዲኖረን የሆነ አዋቂ እንድንሆን ነው የሚያደርጉን እንጂ ለምሳሌ እንዴት ነው? አሁን እኔ ፊዚክስ መጽሐፌን በደንብ ባነበው ማቲስ መጽሐፌንም በጣም ባነበው ሁሉንም መጽሐፎቼ ማለቴ ባነባቸው ምንድነው የሚፈጠረው ስለእነዛ ነገሮች አውቃለሁ። ስለህይወትህ ግን አውቃለሁ ማለት አይደለም። አሁን አንዳንዴ ምንድነው የሚያጋጥመው በጣም በጣም ጎበዝ ሰው ናት። ትምህርት ቤት ላይ ግን ህይወትህ ላይ በጣም በጣም ማለቴ ህይወት ማስተዳደር ላይ በጣም ጎበዝ አትሆንም ማለት ነው። ይሄ ይሄ ለምንድነው የሚፈጠረው? ዝም ብለን የትምህርት ቤት መጽሐፍን ብቻ ስናነብ ነው ማለት ነው። ምክንያቱም የትምህርት ቤት ብቻ መጽሐፍ ማንበብ በቃ ከዛ የሚጠየቁ ጥያቄዎች መመለስ እንችላለን። ትምህርት ቤት ላይ ቆንጆ ግሬድ ማምጣት እንችላለን ቆንጆ ውጤት አምጥተን ልንመረቅ ምናምን እንችላለን። ቆንጆ ስራ አግንተን ልንቀጠር እንችላለን ማለት ነው። ግን ይሄ ምንድነው? ብናነባቸው አሁን ዝም ብለን በቃ ስለሌላ ነገር አናውቅም እንበልና ዝም ብላን ፊዚክስ መጽሐፍ ነው የምናውቀው። ማቲስ መጽሐፍ ነው የምናውቀው። ሌላም ልናውቅ እንችላለን በቃ የምንማሯቸው እዛ ትምህርት ቤት ውስጥ እናውቃቸዋለን። ስለ ሌላ ነገር ግን አናውቅም ብንል። በቃ ህይወት ማይቻል ነገር ነው ሚሆነው እንደውም አብዛኛው ጊዜ ሁሉም ሰው ጥፋቱን ምንድነው የወላጁም ጥፋት ነው። የተማሪም ጥፋት ነው። የመንግስትም ጥፋት ነው ብዬ የማስበው ነገር ማለት ነው። ለተማሪዎች ማለት ነው ለትናንሽ ልጆች ለተማሪዎች ምንድነው የሚደረገው? ያንን ነገር እንዲማሩ ብቻ ነው የሚደረገው። ከዛ ከዛ በኋላ በቃ በማዕረግ አንድ ተመርቆ ምናምን ወይም ፕሮፌሰር ሆኖ ራሱ ህይወቱን ራሱ ማስተዳደር ማይችልበት ህይወቱም ምስቅልቅልቅል ያለ ማለት ነው የሚሆንበት ጊዜ አለ። ይሄ ምንድነው? አሁን ህይወት የህይወትን ትምህርት ትምህርትም ያስፈልግ ነበር የህይወትም ትምህርት ማንበብ ያስፈልገው ነበር ማለት ነው። በቃ አብዛኛው ጊዜ በሁሉም በአለማችን ላይ በቃ አለማችን ባሉ ሀገሮች ሁሉም የማይሰጠው ትምህርት ለህይወት ትምህርት አይሰጥም። አሁን አንድ ስለ ህይወት የሚናገር መጽሐፍ ተጽፎ አይቺ ማለቴ አለ ተጽፏል ብዙ መጽሐፍቶች ግን ያንን ነገር ከትምህርት ውጪ። ማንበብ የሚፈልግ ሰው ነው የሚያነበው እንጂ ትምህርት ቤት እንደ እንደነ ማትስ እንደነ ፊዚክስ በስራ አይሰጥም ያ ትምህርት። እና ይሄንን ነገር አንድ ሰው ህይወቱን በደንብ እንዳይመራ እንደውም እንቅፋት ሆኖታል ብዬ አስባለሁ። ያ ትምህርት የሚሰጥ ቢሆን ኖሮ የአንዳንድ ህይወት የአንዳንድ ሰዎች ህይወት ምስቅልቅል ከማለት ከማለቱ በፊት ይታደጉት ነበር ማለት ነው። የአንዳንድ ሰዎች ህይወት ከመመሰቃቀል ይታደግ ነበር ብዬ አስባለሁ። ግን እንደዛም ሆኖ በቃ ስለ ህይወትህ ሚባል አይነት ትምህርት አንማርም ሁሉም አለም ላይ ባለው ሀገራት ውስጥ ማለት ነው። ዝም ብለን እኔ ከምማረው ከትምህርት ቤት የምማራቸው መጽሐፍቶች ውጪ አነባለሁ ስለ ህይወትም ማወቅ እፈልጋለሁ። ምናምን ላለ ሰው በራሱ ማንበብ ከፈለገ ነው የሚያነበው እንጂ። በቃ አይ በቃ ትምህርት ቤት ብቻ ሚማራቸው ነው የማነበው ምናምን ካለ ስለ ህይወት ምንም ሳያውቅ ህይወቱን ይመራል ማለት ነው። እና አንዳንዴ አብዛኛው ሰው ምንድነው ጥፋት ያጠፋል በህይወት ውስጥ። ግን እዛስ ለህይወት የሚለው መጽሐፍ ምናምን ቢኖር ኖሮና ስለ ህይወቴ የተጻፈው ነገር ቢኖር ያ ጥፋት ከማጥፋት ራሱን ይታደግ ነበር ማለት ነው። እና ስለ ህይወት በቃ የሚያወራ ነገር ምናምን የሆነ መጽሐፍ ቢኖር አሪፍ ነበር ብዬ አስባለሁ። ተማሪዎች ለማንበብ እንዲችሉ እና ህይወታቸው በአግባቡ በትክክል እንዲመሩ ያደርግ ነበር ብዬ አስባለሁ

ኦክቶበር ቃሉ ምን ይላል ኦክቶበር ይላል ማለት ነው። እና ኦክቶበር ምን ማለት በአማረኛና ጥቅምት ማለት ነው። ጥቅምት ማለት ነው ኦክቶበር ማለት ነው አሁን ሴፕቴምበር ኦክቶበር ነው የምንለው ማለት ነው መስከረም ብለን ጥቅምት እንደማለት ነው ማለት ነው ኦክቶበር ማለት ጥቅምት ማለት ነው ማለት ነው እና ኦክቶበር ወር። ምንድነው? በኢትዮጵያ የአመቱ ሁለተኛው ወር ነው የሚቆጠረው አሁን አዲስ አመት መስከረም አንድ ላይ ነው የሚከበረው ኢትዮጵያ ውስጥ ማለት ነው። እና መስከረም አንድ አዲስ አመት ተብሎ ሲከበር ኦክቶበር ሲሆን ደግሞ ሁለተኛው ወር ወይ ደግሞ ጥቅምት ወር ሲሆን ሁለተኛው ወር የአመቱ ሁለተኛው ወር ነው ማለት ነው ጥቅምት ላይ ማለት ነው። በፈረንጅ ጥር ጥር አንድ ነው አይደለም አይደለም ጥር ሲሆን አካባቢ ነው። አዲስ አመት ወይ ደግሞ ታህሳስ ታህሳስ ባለው ወይም ጥር አካባቢ ነው። አዲስ አመት እና ኦክቶበር በ በ እንትን በ በሌላ ሀገሮች ከኢትዮጵያ ውጪ ባለ ሀገሮች በፈረንጅ ምናምን ምንድነው? ኦክተበር ማለት ነው። ስንት ነው የሚሆነው? ጥቅምት ለምሳሌ ጃንዋሪ ጥር ጥር አንደኛ ወር ብለን ብናስበው ጥር የካቲት መጋቢት ሚያዚያ ጉንቦት ሰኔ ሀምሌ ነሀሴ መስከረም ጥቅምት ጥቅምት ስንተኛ ወር ነው አስረኛ ወር ነው ማለት ነው። በፈረንጅ ሲሆን በኢትዮጵያ አቆጣጠር ሲሆን ግን በኢትዮጵያ አቆጣጠር ሲሆን ግን ኦክተበር ወይ ደግሞ ጥቅምት ሁለተኛው ወር ነው የአመቱ ሁለተኛው ወር ነው ማለት ነው። በፈረንጅ አስረኛው ወር ይሆናል ማለት ነው። እና እኔ የተወለድኩት የተወለድኩት መስከረም ሃያ አንድ ላይ ነበር ነው የተወለድኩት ልደቴ መስከረም ሃያ አንድ ነው ማለት ነው። በኢትዮጵያ ከዛ በፈረንድ ስቀየር ሲቀየር ደግሞ ጥቅምት አንድ ይሆናል ማለት ነው ኦክቶበር አንድ ይሆናል ማለት ነው። ወደ ፈረጅ ስንቀይረው እናም አንዳንዴ ግራ ይገባኛል። ለምሳሌ አንድ አስትሮኖሚ ማለት አስትሮሎጂ አለ አይደል የአስትሮሎጂ ትንትናዎች አሉ አይደል? አሁን የሆነ ከመስከረም እስከዚህ የተወለዱ እስከዚህ አካባቢ የተወለዱ ይሄ ናቸው ምናምን የሚባል በኮኮቦች አለ አይደለም የሆነ እጣ ፋንታ ምናምን የሚተነትን ነገር። ለምሳሌ እንደ አኳሬስ ጂሚናይ ሊብራ ምናምን የሚባል አለ አደል ኮኮቦች እንትና እና እሱን ነገር የሆነ ጊዜ ለማየት ፈልጌ ሳይ በምን ልውሰደው ነው የተወለድኩበት ቀን? መስከረም ሃያ አንድ ነው ብዬ ልይ ወይስ ኦክቶበር አንድ ወይ ደግሞ ጥቅምት አንድ በምንድነው የምወስደው ምናምን ብዬ ግራ ተገባው ማለት ነው። እና ምንድነው ያሰብኩት አሁን የኔ መስከረም ሃያ አንድ ከሆነ ያለው እንትን የኮከብ የኮከቦች ትንተና ያለው ለምሳሌ ለኔ የሚሰጠኝ ነገር እና። ጥቅምት አንድ ከሆነ ሌላ ሌላ ነው የሚሰጠኝ ማለት ነው። እና ምንድነው ያስተዋልኩት? ያንን ነገር በይት ነው በምንድነው የምናስበው? ስለዚህ የኮኮቦች ትንተና ያ አስትሮሎጂ ነው የሚባለው። ነገር ትክክል አይደለም ብዬ አሰብኩኝ ማለት ነው። ደመደምኩ ምክንያቱም አሁን እኔ ለምሳሌ መስከረም ሃያ አንድ ብዬ ካሰብኩት ሊብራ ምናምን ነው የምሆነው መሰለኝ ማለት ነው። ጥቅምቱ ነው ብዬ ካሰብኩት ደግሞ ሌላ ነገር ነው የምሆነው ሌላ አይነት ወይ ጂሚናይ ሊሆን ይችላል አላስታውሰውም ወይም አኳሊሽ ሊሆን ይችላል። ምናምን ማለት ነው። እና ምን ብዬ ደመደምኩት? አይ ይሄ ትክክል አይደለም ምናምን ብዬ አሰብኩት ማለት ነው። ምክንያቱም በምን እናስበው እሺ እና በዛ ነው ማለት ነው። ሌላ ጥቅምት ወር ላይ ምንድነው? ኢትዮጵያ ውስጥ ማለት ነው። መስከረም ላይ ነው ትምህርት የሚጀመረው ማለቴ መስከረም ስል መስከረም አብዛኛው ጊዜ አይጀመርም። መስከረም ስንት ነው የሚጀመረው? ለምሳሌ መስከረም አንድ አዲስ አመት ነው። ምዝገባው ምናምንም የትምህርት ቤት ምዝገባው ምናምን የሚደረግባት እስከ መስከርም አስራ ሁለት እስከ መስከረም ስምንት ምናምን ይሰጣል። አብዛኛው ጊዜ መስከረም አስራ ሁለት ነበር ትምህርት እንደውም ምንጀምረው ኤለመንተሪ ሃይስኩል ምናምን እያለን። አስራ ሁለተኛ ክፍል አይደለም መስከረም አስራ ሁለት ነበር የምንጀምረው ማለት ነው። አንዳንዴ ግን ማልቴ ጥቅምት ምንጀምርበት ትምህርት ጥቅምት ጀመርበት ሁኔታም አለ። አሁን ለምሳሌ በአሁን አመት የአሁን አመት እኔ ትምህርት የጀመርኩት ጥቅምት ሶስት ነበር ማለት ነው። ጥቅምት ሶስት ነበር ክላስ የጀመርኩት ከዛ በፊት ክላስ አልጀመርኩም ምዝገባ ምናምን ነበር ማለት ነው። እና ጥቅምትም ትምህርት ሚጀመርበትም ወር ሊሆን ይችላል ማለት ነው። በኢትዮጵያ ውስጥ አንዳንዴ አልፎ አልፎ ይሄ ግን ለዩኒቨርሲቲ ለአዲስ ገቢ ዩኒቨርሲቲ ተማሪዎች ነው እንጂ። አሁን ለድሮዎች ለሁለተኛ አመት ምናምን የሚማሩት መስከረም ወር ላይ ነው ትምህርት ሚጀምሩት። አዲስ ገቢዎች ወደ ዩኒቨርሲቲ ሲሆን ግን መስከረም ጥቅምት ሶስት ምናምን ነው ትምህርት የሚጀምረው

ሆድ ቃሉ ምን ይላል? ሆድ ይላል ማለት ነው። ሆድ ስንል የአካላችን ክፍል ነው ማለቴ አሁን ምግብ ምናምን ስንበላ የሚከማችበት ቦታ ሆድ ይባላል ማለት ነው። ማለቴ ምግብ ስንበላ ስል ግን ሆድ ስንል በአጠቃላይ ጨጎራችን እንትን አለ ምግብ የሚተላለፍበት አለ አይደል የሆነ እንትን እሱን ነገር ያጠቃልላል ማለት ነው። እና ሆድ እሱ ነው በቃ ምግብ የሚቀመጥበት በልተን ምናምን ምግብ ስንበላ የሚቀመጥበት ቦታ ነው ማለት ነው። እና ምንድነው? ሆድ አብዛኛው ጊዜ ምንድነው? አሁን በጣም ብዙ የሚበላ ሰው በሀገራችን ውስጥ ምንድነው? የሚባለው እንደ ስድብ ሆዳም የሚባለው ማለት ነው ሆዳም ማለት ብዙ የሚበላ ሰው ለማለት ነው የሚጠቀምበት ማለት ነው። እና ሆድም እንደ ሆድዬም ተብሎ ለሰው ለምሳሌ አንድ ሰው ሆድዬ ብሎ ለአንድ ሰው ሊጠራ ይችላል ምን ማለት ነው። ግን ሆድዬ ማለት እንደ ሆዳም ስድብ አይደለም። ሆድዬ እንደ በቃ አሁን በጣም የምታከብረው ሰው የምትወደው ሰው ነው ሆድዬ ተብሎ የሚጠራ ማለት ነው። ኢትዮጵያ ውስጥ ሆዳም ተብሎ ግን ሆዳም ማለት ግን ዝድብ ነው ማለት ነው ሆድዬና ሆዳም የተለያየ ትርጓሜ ነው ያላቸው ማለት ነው። ተመሳሳይ ቀላት የሚመሳሰል አይነት ቃላት ሆኖ ግን ትርጓሜያቸው በቃ ምንም የማይገናኝ ነው ማለት ነው። እና አሁን ለምሳሌ አንድ ሰው በጣም ሲበላ ካየህ ከታየ ማለቴ አሁን በቃ ያገኘውን ነው የሚበላው ከዛ ደግሞ ብዙ የሚበላ ሰው ከሆነ ሆዳም ተብሎ ይሰደባል ማለት ነው። በጣም ብዙ የሚበላ አይነት ሰው እንደማለት ነው ማለት ነው። አንዳንዴ ደግሞ የአህያ ሆድም ተብሎ ሊሰደብ ይችላል። የአህያ ሆድ ማለት አሁን አህያ በቃ አያውቅም ነው የሚሉት እኔ አስተውዬ አላውቅም ግን። በቃኝ አያውቅም ዝም ብሎ ነው የሚበላው አሁን ብትሰጠው ብትሰጠው ዝም ብሎ ነው የሚበላው እንጂ በቃኝ አይልም ይላሉና። አንዳንዴ አሁን እንደዛ ማለቴ ዝምብሎ የሚበላ ሰው ምናምን ሲያዩ ወላጆች ወይ ደግሞ ሰዎች ወይ ደግሞ በቃ ማህበረሰቡ ምንድነው የሚለው? የአህያ ሆድ ነው የሚለው ወይ ደግሞ ሆዳም ብሎ ነው የሚሰድበው ማለት ነው። ለዛ ሰው ሌላ ቅድም እንዳልኩት አሁን ሆድዬ ማለት ስድብ አይደለም። ሆድዬ ማለት ከሆነ ማለት ነው እንደ ሙጎሳ ማለቴ አሁን የምትወደው ሰው ወይ ደግሞ የምታከብረው ሰው ነው ሆድዬ ብለህ የምትጠራ ማለት ነው። ደግሞም የምታከብረው ሰው ስል ዝም ብለህ የምታከብረው ሳይሆን በጣም ካንተ ጋር ቅርብ ግንኙነት ያለው ምናምን ሰው ማለት ነው። ኖ ሆድዬ የምትለው ሆድዬ ማለት በቃ የኔ የኔ ነህ ምናምን ለማለት መሰለኝ። እና እሱ ነው ትርጉሜው እና ሆድ ስንል አሁን አንዳንዴ ደግሞ ሆዴ ቆረጠኝ ምናምን እንላለን ሆዴ ቆረጠኝ ስንል ሆዴ አመመኝ እንደማለት ነው ማለት ነው። ሆዳችን አንዳንዴ የሆነ ያልተስማማን ምግብ ምናምን ስንበላ ሆዳችን ሊቆርጠን ይችላል ማለት ነው። ያልተስማማን ምግብ ስል ደግሞ አንዳንዱ አላርጅክ የሚሆንብን ምግብ አለ። ለምሳሌ እኔ እርጎ ስበላ ሆዴን ያመኛል ሆዴ ይቆርጠኛል ማለት ነው። ምክንያቱም የሆነ የላክቲክ አሲድ አለርጂክ ስላለብኝ ማለት ነው። ወተት ወይ ደግሞ እርጎ ከጠጣ ወተት ከጠጣ ወይ ደግሞ እርጎ ከበላ ምናምን ያንን ሆዴ በጣም ይቆርጠኛል ግን ችግር ምንድነው? በጣም ነው የምወደው ዝም ብዬ አንዳንዴ እንደሚቆርጠኝም እያወኩ እንደሚያመኝም እያወኩ ዝም ብዬ የምበላበት ጊዜ አለ ማለት ነው። እና ሆዴ አንዳንዴ እሱን ነገር ስበላ ይቆርጠኛል ማለት ነው። እና ሌላ ጊዜ ደግሞ አላድርግም ሳይሆን ዝም ብሎ ማለቴ አሁን ምግቡ በደንብ ካልተሰራ ለምሳሌ አሁን በደንብ መብሰል የሚገባቸው ምግቦች አሉ። እንዴት? ነው ለምሳሌ ጎንፎ ኢትዮጵያ ውስጥ ጎንፎ ይበላል። እና ጎንፎ በደንብ ካልበሰለ ለሆድ ቆርጠት መንስኤ ይሆናል ማለት ነው። በቃ በደንብ ጎንፎ በደንብ ካልተሰራ በደንብ ካልበሰለ ሆድህን ነው የሚያመህ ማለት ነው። ሌላ ነገር ደግሞ ምን አለ? አሁን እንደ አሁን ቶሎ የሚባል በትግራይ አካባቢ የሚበላ ባህላዊ ምግብ አለ እሱን ነገር ደግሞ በደንብ ሙያ ባለው ሰው ካልተሰራ በጣም ነው ሆድ የሚቆርጠው ማለት ነው ሆድህን በጣም ነው የሚያምህ ማለት ነው። እና አንዳንዶቹ ምግቦች በደንብ ካልተሰሩ መብሰል የሚገባቸው በደንብ ካልበሰሉ ምናምን ለሆድ ቁርጠት ይዳርጋል ማለት ነው። ሌላ ነገር ደግሞ ሆድ ቁርጠት ሆዳችን በምን ሊያምን ይችላል? የተበከለ ምግብ ስንበላ አሁን ለምሳሌ የተነካካ ምግብ ማለት እንዴት ነው የምለው? አሁን ዝም ብለን ከፍተነው ሳንከድነው ከፍተን ከፍተነው የምናስቆየው ከሆነ ባክቴሪያዎች ምናምን ስለሚገቡበት ያንን ምግብ ስንበላው ሆዳችን ሊያመን ይችላል ማለት ነው። እና ሆዳችን ሲያመን ደግሞ ዝም ማለት የለብንም። በቃ ቤትም ምክንያት ሆዳችንን በቃ አንዴ አሞናል በቃ ዝም ትንሽ ቆይቶ ይሻለኛል ምናምን ማለት የለብንም ማለት ነው። በቃ ቶሎ ብለን ወደ ሀኪም ቤቴ ሄደን ያ የሆነ የህክምና ድጋፍ ማግኘት አለብን ማለት ነው። ካልሆነ ግን ሆዳችን ሲጎዳ መጥፎ ነገር ስለሆነ

ፈጣን ቃል ምንድነው የሚለው ፈጣን ነው የሚለው ማለት ነው ፈጣን ማለት ምንድነው? በቃ በሆነ ነገር ቁልጥፍ የሆነ ነገር ቶሎ የሚያልቅ ነገር ማለት ነው በሁሉም ነገር ማለት ነው። ለምሳሌ ፈጣን በምን እንጠቀምበታለን ለምሳሌ በሩጫ እንጠቀምበታለን ማለት ነው። አሁን አንድ ሯጭ ቶሎ የሚደርስ ቶሎ በቃ ቁልጥፍ ከሆነ ያሯጭ ፈጣን ብለን እንጠራዋለን። በፍጥነት የሚያደርገው ከሆነ ማለት ነው። ለምሳሌ አሁን አንድ ኦሎምፒክ ያሸነፈ ሯጭ ምንድነው የምንለው ፈጣን ነው የምንለው ማለት ነው። ምክንያቱም ከሁሉም በላይ እሱ ነው ያሸነፈው ስለዚህ ያሯጭ ፈጣን ሯጭ ነው ብለን መደምደም እንችላለን ማለት ነው። ሌላ ነገር ፈጣን የት ነው የምንጠቀምበት? ኔትወርክ ላይ እንደውም አብዛኞቻችን ኔትወርክ ላይ ኢትዮጵያውያን ስንሆን እኔ እንጃ ሌላ ሀገር አላውቅም። ማለቴ ሁሌም ኢትዮጵያ ውስጥ በቃ አንዳንዴ ኮኔክሽን በጣም ነው የሚያስቸግረው የኢንተርኔት ኮኔክሽን በጣም ስለሚያስቸግር። አሁን ኮኔክሽኑ እንዴት ነው ምናምን ተብላ ብለን እንጠያየቃለን ማለት ነው። እና ፈጣን ነው የኔ እኮ በቃ እየዘገየን እንቢ አስቸገረኝ ምናምን እንላለን ማለት ነው። ለምሳሌ አሁን እኔ የምጠቀመው ኔትወርክ ፎር ጂ ነው። አም ፋይፍ ጂም አለ ማለቴ። ፋይፍ ጂ አለ እሱ የተሻለ ፈጣን ነው ግን ዋጋው ትንሽ ስለሚጨምርብኝ ዝም ብዬ ፎርጂ ነው የምጠቀመው ማለት ነው። ስሪጂም ድሮ እጠቀም ነበር ስሪጂ በቃ ተውት። በቃ በጣም ነው የሚያዘገየው ማለት ነው። ቱጂ ከዛ በፊት የነበረው ነው መሰለኝ እኔ ተጠቅሜበት አላውቅም። ቱጂ እሱን በጣም ይዘጋጃል ብዬ ፈጣን አይደለም ብዬ አስባለሁ። ምክንያቱም ስሪጂ ራሱ ስጠቀም በጣም ነበር የሚያስቸግረኝ ኔትወርኩ ማለት ነው። እና ፎር ጂ ሲጠቀም ይሻላል ከስር ጂ ፓይፍ ጂም የተሻለ እንደሆነ አውቃለሁ። ማለቴ እየጨመረ ነው የሚሄደው ስለዚህ ፋይፍ ጂ የተሻለ ነው ግን ዋጋው ስለ ትንሽ ስለሚጨመር እስካሁን አልተጠቀምኩበትም ፋይት ጂ ማለት ነው። ግን ፈጣ እንደሆነ ሰዎች ሲያወሩ ሰምቻቸዋለሁ። እና ፈጣን የሚለው በብዙ ነገሮች እንጠቀምበታለን ማለት ነው። ከሩጫም ብያለሁ አንድ ሁለተኛ ደግሞ ኔትወርክ ላይ እንጠቅምበታለን ያን ቃል። ሌላ ደግሞ የት ነው ምንጠቀምበት? ፈጣን ማለት ነው። ትምህርት ቤት ላይ አሁን አንድ ተማሪ በጣም ጎበዝ ከሆነ በጣም ንቁ ከሆነ። ምንድነው የምንለው? አሁን ሲመልስ ምናምን ለምሳሌ አስተማሪዎች ቶሎ ጠይቆ ለምሳሌ አስተማሪዎች ጥያቄ ጠይቆ ቶሎ ብሎ የሚመልስ አይነት ሰው ከሆነ ያ ተማሪ ምንድነው የምንለው ለተማሪው ፈጣን ተማሪ ነው ብለን ልንገጸው እንችላለን ማለት ነው። እንደውም አብዛኛው ጊዜ እንደዛ ሲሉ እሰማቸዋለሁ ሰዎች ማለት ነው። ይሄ ተማሪ እኮ በጣም ፈጣን ተማሪ ነው ምናምን ሲሉ እሰማቸዋለሁ ማለት ነው። ለጎበዝ ተማሪ የሆና ንቁ ተማሪ የሆና ክላስ ውስጥ የሚሳተፍ አይነት ተማሪዎች ሲሆን ምንድነው የሚሉት? ይሄ ተማሪ ፈጣን ተማሪ ነው ምናምን ይላሉ ማለት ነው። ሰዎቹ ሌላ ነገር ደግሞ ፈጣን የት ነው የምንጠቀምበት? ብዙ ነገር ነው የምንጠብቀንበት ለምሳሌ አሁን ፈረስ ምናምን ካለን ፈረሳችን ፈረስ ምንጋልብ ከሆነ ማለት ነው። ፈረሴ እኮ በጣም ፈጣን ነው ልንል እንችላለን ማለት ነው። የፈጣን ተቃራኒ ደግሞ ምንድነው? የሚዘገይ ነገር በቃ ፈጣን ያልሆነ ዘገግተኛ ምናምን ዘገምተኛ ዘገምተኛ ምናምን ነው የምንለው ማለት ነው። ዘገምተኛ ማለት ደግሞ በሁሉም ነገር ቀስ የሚለው ማለት ነው እንደውም አንዳንዴ ቀርፋፋም ተብሎ ይሰደባል አሁን መንገድ ላይ አንድ ሰው ቶሎ ቶሎ ብሎ የሚሄድ ከሆነ በፍጥነት የሚሄድ ከሆነ ምንድነው ሚለው? አይ ይሄ እኮ መንገድ ላይ ፈጣን ነው ይባላል። ግን ቶሎ ቶሎ የማይሄድ ከሆነ ያ ሰው ቶሎ ቶሎ የማይሆን ከሆነ ግን ምንድነው የሚባለው? ይሄ ሰው ዘገምተኛ ነው ቀርፋፋ ምናምን ተብሎ ሊሰደብም ጭራሽ ይችላል ማለት ነው። እና ፈጣን ለብዙ ነገሮች ነው የምንጠቀምበት እንደውም ሁሌ የምንጠቀምበት ቃል ነው ፈጣን የሚለው ቃል። እና ይሄ ይሄ አለበት ሌላ ነገር ግን ምንድነው አሁን የፈጣን ተቃራኒ ዘገምተኛ ምናምን ልሆን። ከዘግመንተኛ ዘገምተኛ ባለፈ ምን ሊሆን ይችላል ምንድነው የሚባለው? ያ ቀርፋፋም ሊሆን ይችላል። አሁን ግን ቀርፋፋ ስንል ለመንገድ ነው እንጂ የምንጠቀምበት አሁን ለኔትወርክ ኔትወርኩ ቀርፋፋ ነው አንልም። መንገድ ላይ አሁን መንገድ ላይ ሰው ሲሄድ ፈጣን ቶሎ ቶሎ ቢለው የሚሄድ ከሆነ ፈጣን ነው እንላለን። ቃስ ብሎ የሚሄድ ከሆነ ደግሞ አይ ይሄ ሰውዬ ቀርፋፋ ነው ምናምን ልንል እንችላለን። ኔትወርክ ላይ ግን አሁን ፈጣን ከሆነ ኔትወርኩ በቃ ቶሎ ቶሎ የሚሰራ ከሆነ ፈጣን ነው እንለዋለን። ኔትወርኩ የማይፈጥን ከሆነ ግን ቀርፋፋ ነው ኔትወርኩ አይባልም። ምንድነው የምንለው ኔትወርኩ ይዘገያል ቶሎ አይሰራም ነው የምንለው እንጂ። ቀርፋፋ ነው አንልም። እንደውም ቀርፋፋ እንደውም እንዳ ሰድብም ይቆጠራል። አሁን ቀርፋፋ ማለት በቃ ቀስ የሚል ምናምን ማለት ነው እንዴ ኤልም ሚራመድም ሊሆን ይችላል። አሁን ለሰው ቀርፋፋ ብለን ስንሰጠው እንደ ኤሊ ምራመድ እንደማለት ነው ማለት ነው። እና ቀርፋፋ ስድብ ነው። ፈጣን ደግሞ እንደ ሙጎሳ ነው

ምግብ ቤት ቃሉ ምግብ ቤት ይላል ማለት ነው ምግብ ቤት ማለት ምንድነው? ምግብ የሚበላበት ቦታ ማለት ነው። ምግብ ቤት ማለት ነው። እና ከቤት ማልቴ አሁን አብዛኛው ጊዜ ምግብ ቤት ለቤት አንለውም ለቤት አንለውም አሁን ቤታችን ውስጥ ምግብ የሚበላበት ምግብ ቤት አይባልም። አብዛኛው ጊዜ ይሄ ስም የምንጠቅምበት እኛ ኢትዮጵያውያን የታ አካባቢ ነው። ከውጪ ውጪ የምንበላ ከሆነ ምግብ ከዛ ያ ውጪ ቦታው ውጪ ላይ ያለው ቦታ ያ ምግብ የሚበላበት ከውጪ ማለት ነው እሱ ነው ምግብ ቤት የሚባለው አሁን የሆነ ቦታ አለ አይደል በገንዘብ ክፍለ ምናምን የምንበላበት እሱ ነው ምግብ ቤት የምንለው ማለት ነው። እና እኔ አብዛኛው ጊዜ ከድሮ አልበላም ነበር ምግብ ቤት ውስጥ አልበላምም ማለት በማስችል ደረጃ ምግብ ቤት ውስጥ አልበላም ነበር። በቃ ከቤቴ ውጪ ምግብ ከቤቴ ውጪ ሌላ ቦታ ላይ ምግብ አልበላም ነበር ድሮ ማለት ነው። አሁን አሁን ግን በዚህ ስድስት ሰባት ወር ከቤቴ ውጪ ምግብ ቤት ላይ ነው የምበላ ምግብ ማለት ነው። ምክንያቱም አሁን ላይ ከቤቴ ርቄ ነው ያለሁት እና የቤት ምግብ የመብላት እድል አላገኘም ማለት ይቻላል። ከውጪ ውጪ ምግብ ቤት ውስጥ ነው ሁሌ አብዳኛው ጊዜ የምበላ ማለት ነው። ምግብ ቤትህ ደግሞ አንደኛ የት ነው የምበላው አሁን ላይ? የዩኒቨርሲቲ ምግብ ቤት አለ የዩኒቨርሲቲ ማለት ነው በመንግስት ነው የሚሰጠው በነፃ ነው አንከፍልበትም ማለት ነው። እና እሱ ምግብ ቤት አለ የምበላበት እኔ እና እዛ ምግብ ቤት ውስጥ ብዙም አልበላም አብዛኛው ጊዜ ገዝቼ ምናምን ነው የምበላው ምክንያቱም የዩኒቨርሲቲ ምግብ ቤት የሚሰሩት ምግብ ማለት ነው አይጣፍጥም። አብዛኛው ጊዜ ወይም ጮያን ሰው አለ ወይ ቅመም የለውም ወይ ደግሞ ዘይት አንሷል በቃ አሪፍ ተደርጎ ስለማይሰራ ወይ ደግሞ ተመሳሳይ ምግብ ነው የሚሰሩት ማለት ነው። እና እንደዛ ስለሚሆንብኝ አብዛኛው ጊዜ ከውጪ ከውጪ ያለው ምግብ ቤት ነው የምበላ ማለት ነው። ከፍዬ ምናምን ከዛ አሁን ውጪ ያለው ምግብ ቤት ደግሞ ዋጋው ውድ ነው በጣም በጣም የሚገርመኝ አንዳንዴ ዋጋው ውድ ነው ለተማሪው የሚሆን አይነት ምግብ ቤት አይደለም። ግን እንደዛም ሆኖ በቃ ማለት ስለሌለ መብላት ስላለብኝ መኖር ስላለብኝ በቃ እየገዛሁ ነው የምበላ ማለት ነው። እና አሁን ምግብ ቤት ላይ ምንድነው? የሚፈጠር አሁን አንዳንድ ምግብ ቤቶች አሉ አሁን በቃ። ገንዘብም ለራሳቸውም እያተረፉ ለየት ሰዎችም በደንብ በስራቸው እንዲረኩ የሚያደርጉ አይነት ምግብ ቤቶች አሉ አንዳንዶቹም አሉ። እና እነሱ እንዴት ነው የሚያደርጉት? አሁን በቃ በንጽህና የተሰራ ምግብ በንጽህና የተሰራ ምግብ በትክክል የተሰራ ምግብ በቃ ተመጣጣኝ በሆነ ዋጋ የሚሸጡ አይነት ምግብ ቤቶች አሉ። እነዚህን በጣም ሳላደንቅ አላንፍን ምክንያቱም። የሆነ ገንዘብህን ከፍለህ የምትበላ ምግብ በቃ ጥዛቱ የጠበቀ በልተኸው አይ እንኳን ነው የምገዛሁት ምናምን የምትለው አይነት ምግብ መሆን አለበት ማለት ነው። እና ደግሞ በተመጣጣኝ ወጋ ነው የሚሸጡት ማለቴ እንደሚሸጡት ነገር ዋጋው ተመጣጣኝ ነው። ተመጣጣኝ ነው ማለት ነው እነዚህን ሳላደንቅ አላልፍም። አብዛኞቹ ምግብ ቤቶች ግን ምንድነው ችግራቸው? አሁን ለምሳሌ የሚሸጡት ምግብ አለ አይደል ያ የሚሸጡት ምግብ ዋጋው በጣም ውድ ነው። ከዛ ግን ጽዳቱ ምናምን ንጽህናው ያልጠበቀ ምግብ ነው የሚሸጡት ማለት ነው። በቃ እንደውም አንዳንዴ ምን ያጋጥመኛል ምግብ ቤት ስገዛ ምግብ ማለት ነው። አንዳንዴ ፀጉር አገኝበታለሁ። አሁን ምን ይባላል አሁን ምግብ እየበሉ ምግቡ ፀጉር የሚገባበት ምንድነው? አሁን እንዴት ልብላው ስቆይ። ደግሞ ዋጋው ውድ ነው ውድ በውድ ዋጋ ምናምን ገዝተኸው ማለቴ ከሌላ አሁን አንዳንዶቹ በቃ ጥሩ ስም አላቸው ምናምን ብለህ ስትሄድ ያ የሚያቀርቡት ምግብ እንደ ስማቸው አይደለም። በቃ የማይረባ ማለቴ ወይም ንጽህናው ያልጠበቀ ምግብ ወይ ደግሞ ዝም ብሎ የማይጣፍጥ ምግብ ግን ንጽህናው ያልጠበቀ ምግብ ከሚሰጡኝ። የማይጣፍጥ ምግብ ቢሰጡኝ ይሻለኛል። እንደውም እኔ በቃ አንዴ የሆነ ካፌ የሆነ ምግብ ቤት ሄጄ ማለት ነው። በጣም እሱም አሪፍ ነው ምናምን ያ ምግብ ቤት። ከዛም ዋጋው ደግሞ ትንሽ ወደድ ይላል ከሌሎቹ ከዛ እኔ በቃ አሪፍ ብበላለሁ ምናምን ብዬ ሄጄ ምግብ ሳዝ። ምንድነው አገኘሁበት ፀጉር ማለት ነው። እንዴት ልብላው ቆይ? ከዛ በጣም ነው የደበረኝ። እና አብዛኞቹ ቤቶች እንደውም ጥሩ ስም ያላቸው ብዬ የማስበው በቃ የሆነ ነገር እንደውም ንጽህናቸው አይጠብቁም። አንዳንዶቹ አሉ አሁን ምንም ስም የሌላቸው ምናምን በቃ ዝቅተኛ ዋጋቸውም ብዙ ብዙም ያልሆነ ምናምን ዋጋቸው ትንሽ ቀነስ የሚል ከሌሎች አሉ። እነሱ ይሻላሉ እስካሁን የሆነ ምግብ ቤት አለ እስካሁን ምንም ነገር ዋጋው ትንሽ ነው የሚከፈልበት። ምግባቸው ግን በቃ ብዙም አይደለም ነው የሚባለው ግን ቢያንስ ንጽህና አለው ምግባቸውም ያን ያህል ባይጣፍጥ ንጽጽና አለው። ማለቴ እስካሁን ፀጉር አግኝቼብህ ታላቅም የሆነም ስበላ የሚያስጠላ የሚያስጋኝ ነገር ለመብላት ለጤናዬ የሚያስጋ አይነት ስበለው አግኝቼበት አላውቅም ማለት ነው። እና ምግብ ቤቶች ኢትዮጵያ ውስጥ በቃ ይሄን ችግር አለባቸው። ስፔሻሊ እኛ አካባቢ ያሉበት

ቀሚስ ቃሉ ቀሚስ ይላል ማለት ነው ቀሚስ ማለት ምንድነው? የሆነ ከጥጥም የተሰራ ሊሆን ይችላል ከሌላ ነገርም የተሰራ ሊሆን ከናይለንም የተሰራ ሊሆን ይችላል። ግን ቀሚስ ማለት አብዛኛው ጊዜ ሴቶች የሚለብሱት ልብስ ማለት ነው። እና ቀሚስ እንደውም ኢትዮጵያ ውስጥ በጣም የተለመ አንዲት ሴት ቀሚስ መልበስ ኢትዮጵያ ውስጥ የተለመደ ነገር ነው። እንደውም ኢትዮጵያ ውስጥ አብዛኛው ጊዜ አሁን አሁን የአረብ አይነት ባህል ምናምን የተስፋፋ ነው። እንጂ ድሮ ላይ ቀሚስ ነበር ቀሚስ ብቻ ነበር የሚለብሱት ማለት ነው። በመጽሐፍ ቅዱስም እንደዛ ነው የሚፈቀደው። አንዲት ሴት ከሆነች ሱሪ እንድትለብስ አይፈቀድላትም ማለት ነው። በመጽሐፍ ቅዱስ ላይ ምንድነው ቀሚስ እንድትለብስ ነው የሚፈቀደው ማለት ነው። አብዛኞቹ አብዛኞቹ ድሮ ድሮ አብዛኞቹ ኢትዮጵያውያን ምናምን በመላው ሀገር በሚያስብል ደረጃ የሚለብሱት የነበረው ቀሚስ ነበር ማለት ነው። እና ቀሚስ ሴቶች ነው አብዛኛው ጊዜ የሚለብሱት አንዳንዶቹ ደግሞ ወንዶች የሚለብሱበት አካባቢ አለ። ለምሳሌ አረብ ላይ ወንዶች ቀሚስ ይለብሳሉ ማለት ነው። ሌላ ደግሞ በማለቴ እንትን ወደ ገዳም የሚሄዱ ሰዎች በክርስትና ሃይማኖት ላይ ደግሞ ወደ ገዳም ምናምን የሚሄዱ ሰዎች መነኮሳት ባህታውያን ምናምን። ምን ይለብሳሉ ቀሚስ ይለብሳሉ ማለት ነው የራሱ የሆነ ትርጓሜ አለው። ቀሚስ መልበሳቸው ማለት ነው እና ምንድነው ሌላ ነገር? አሁን ቀሚስ ኢትዮጵያ ውስጥ የተለመደ ነው አላልኩም ቅድም። እና ምንድነው አሁን አንዲት ሴት ኢትዮጵያ ውስጥ ቀሚስ ባትለብስ ማለት ነው። አብዛኞቹ ትላልቅ ሰዎች እቺ ምንድን ናት ሴት ናት ምናምን ብሎ እንትን ያደርጋሉ ማለቴ ያገሏታል ይወቅስ ማለት መውቀስ ምናምን ድሮ ይታይ ነበር። አሁን ከአስር አመት በፊት ምናምን አንዲት ሴት በቃ ቀሚስ መልበስ አለባት ብለው ነው ነበር የሚያስቡት አሁን አሁን እንኳን። እየተሻሻሉ ነው ምንም ምንም አይሉም አንዳንዶቹ ግን አሁንም ቀሚስ ልበሱም የሚሉ አሉ። እናም ድሮን እንደውም ከአስር አመት በፊት ምናምን በቃ አንዲት ሴት ቀሚስ መልበስ አለባት ተብሎ ነበር የሚታሰበው አልፎ አልፎ ነበር። ሱሪ የሚያደርጉት ሀገራችን ውስጥ ሴቶች እንዴ? ቀሚስ ነበረ በአብዛኞች አብዛኞቹ የሚለብሱት ማለት ነው። እናም ቀሚስ ኢትዮጵያ ውስጥ ደግሞ ምን አይነት ቀሚስ ነው የሚለበሰው? አንደኛ የሀበሻ ልብስ አለ ማለቴ የሀበሻ ልብስ የሚባል አለ። በሽመናም ነው የሚሰራው። ከጥጥ ምናምን ይሸመናል ከጥጥ ነው የሚሰራው። ያ ልብስ ከ ከ ከተ እንትን ያ ጥጡ ይፈተላል ከዛ በኋላ ወደ ሽማና ቤት ይሄዳል። ከተሸመነ በኋላ ደግሞ ወደ ልብስ ሰፊ ቤት ይሄዳል። ከተሰፋ በኋላ ደግሞ ጥልፍ ምናምን የሚባል አለ ያ ጥልፍ ይጠለፍና ከዛ በኋላ ይለበሳል ማለት ነው። ያ ቀሚስ ይሄ ባህላዊ ቀሚስ ነው እንደውም ድሮ እናቶቻችን ማለቴ አያቶቼ እናቴ እንኳን ሁሌ እሱን ነገር አትለብስም። አያቶቼ ምናምን ግን ሁሌ እንደውም እሱን ነገር ነው የሚለብሱት። ሌላ ነገር አይለብሱም በቃ በተለያየ አይነት ይሰራል ያ ቀሚስ የኢትዮጵያ የባህላዊ ልብስ ያልኩት የሀበሻ ልብስ ያልኩት። በተለያየ መልክ ይሰራና ሁሌ ያ ቀሚስ ነበር የሚለብሱት ማለት ነው። አሁን አሁን ደግሞ እየተስፋፈ የሄደው ማለት ነው ድሮ ጀምሮ ነው የነበረው ግን። ድሮም ነበር አዎ ግን ትላልቅ ሰዎች ምናምን አብዛኛው ጊዜ እሱን ነገር አይለብሱትም ነበር። ምንድነው የሚለብሱት ቅድም እንዳልኩት የሀበሻ ልብሱን ነበር የሚለብሱት ማለት ነው። ያ ድሮ ጀምሮ የነበረው ግን እንደ ሀበሻ ልብስ ምናምን እንደ ሀበሻ ልብስ የሚቆጠረው ኢትዮጵያ ውስጥ ምንድነው የሚባለው? ሽፎን ነው የሚባለው ሽፎን የሚባለው በቃ እንደ እንደ ሳሪ አይነት ነው። ከዛ ግን ስፌቱ እንደ ሄንዳውያን ሳሪ ነው። አይነቱ ያ ሽፎን የሚባለው ግን የሚሰፋው በዛ መልኩ አይደለም የሚሰፋው ማለት ነው። እንደ ህንዳውያን አይሰፋም ያ። ቀሚስ ማለት ነው። እና ያሽፎን የሚባለው ደግሞ ኢትዮጵያ ውስጥ የተለመደ ቀሚስ ነው እናቶቻችን። የድሮ ሰዎች ምናምን እንደዛ ያደርጉ ነበር አሁንም ራሱ ይደረጋል ያ ሽፎን የሚበለው እስካሁን ይደረጋል። አንድ በቃ እንደዛ ሲያደርጉ በጣም ነው የሚያምሩባቸው እኔ ስወዳቸው እኔ ብዙ አላደርግም አልፎ አልፎ አሁን ለበአል ሲሆን ነው የሀበሻ ልብስ የምለብሰው ያሽፎን የሚባለውም ወደ ቤተክርስቲያን ስሄድ። ለመሄድ ስፈልግ ምናምን ነው የምለብሰው እንጂ ሁሌ እኔ ቀሚስ አልለብስም ማለት ነው። እና አሁን አሁን ደግሞ ሌላ የተስፋፉ ቀሚሶች አሉ ዝም ብለው ከሌላ ሀገር የሚመጡ ኢትዮጵያ ውስጥ የማይሰፋ አይነት ቀሚሶችም አሉ ኢትዮጵያ ውስጥ የሚሰፉም አሉ። የማይሰፉም አሉ ማለት ነው ማለት ነው እና የተለያዩ ቀሚሶች ነው ያሉት ያሉት ማለት ነው። ኢትዮጵያ ውስጥ ግን ሴቶች። ምን ሲለብሱ ነው የሚያምርባቸው የምር ከፀጉር ስታይላቸው ጋር ማለት ነው። ሽፎን ሲለብሱና የሀበሻ የኢትዮጵያ ሀበሻ ልብስ ቀሚስ ሲለብሱ በጣም ነው የሚያምርባቸው። እንደውም እኔ ኢትዮጵያውያን ሱሪ ከምንለብስ ይልቅ ያ ሹፎን እና ያ የሀበሻ ልብስ ጥልፍ ምናምን የምንለው ዙሪያ የምንለው። ብንለብስና ያ ቀሚስ ብንለብስና ፀጉራችን ደግሞ እንደ ድሮ ብንሰራ እንደ ጋማ ምናምን የሚባል አለ የፀጉር ሽሩባዎች እንደዛ ብንሰራ በጣም ያምርብናል ብዬ አስብ

ብቃት ቃሉ ብቃት ይላል ማለት ነው። ብቃት ስንል አሁን የሆነ ነገር መፈጸም የምንችልበት አቅም ነው። አሁን የሆነ ነገር። አሁን ስፖርታዊ እንቅስቃሴ የአካል ብቃት ላይ የአካላዊ መንቀሳቀስ ብቃት ላይ ምንድነው? አሁን እኔ መሮጥ ከቻልኩኝ እሱን ብቃት ይባላል ማለት ነው መሮጥ ከቻልኩ ማለት ነው መሮጥ ካልቻልኩ ደግሞ ብቃት የለኝም ማለት ነው ማለት ነው። እና ሌላ ነገር ደግሞ አሁን የሆነ የመስራት ችሎታው ነው ብቃት የሚባለው። አሁን አንድ ሰው ብቁ ነው የሚባለው በሆነ ነገር ላይ የሆነ ነገር ሰርቶ ውጤታማ ሲሆን ነው ብቁ የሚባለው ማለት ነው። ለምሳሌ አንድ ሯጭ ሮጦ ኦሎምፒክ ካሸነፈ ብቁ ነው ይሄ ሯጭ የሩጫ ብቃት አለው ምናምን ተብሎ ይነገራል ማለት ነው። እና ብቃት ብቃት ምንድነው? ምንድነው ብቃት የሆነ ነገር የመስራት ችሎታችን ነው የሚያሳየው ማለት ነው። አብዛኛው ጊዜ እንደውም ይሄንን ነገር በአካላዊ መንቀሳቀስ ላይ ነው የምንጠቀምበት። የዚህ ብቃት አለው ይሄ ሰው የዚህ ብቃት አለው ምናምን እንላለን ማለት ነው። ለምሳሌ አንድ ሰው ቦክሰኛ ቢሆን ቦክስ ማለት የግጥሚያ የቦክስ ግጥሚያ ምናምን የሚያደርግ ከሆነ ያ ሰው እና ሁሌ የሚያሸንፍ ከሆነ ይሄ የቦክስ ብቃት አለው ምናምን እንለዋለን ማለት ነው። እና ብቁ ነህ ስትባል በጣም ነው ደስ የሚለው ቃል አሁን ለምሳሌ አንድ ሰው መጥቶ ለኔ አንቺ እኮ በዚህ ብቁ ነሽ ሲለኝ በጣም ነው ደስ የሚለኝ ማለት ነው። ለመጥፎ ነገር ልንጠቀምበት እንችላለን ግን አብዛኛው ጊዜ ለጥሩ ነገር ነው የምንጠቀምበት። እንዴት ነው ለጥሩ ነገር የምንጠቀምበት? ቅድም እንዳልኩት ማለት ነው አሁን የሆነ ስራ ሰርተን ስንጨርስ እና የሆነ ውጤታማ ስንሆን አንድ ሰው ምንድነው የሚለን ብቁ ነሽ ምናምን ወይ ደግሞ ብቁ ናችሁ ብቁ ነህ ይላል ማለት ነው። እና ለራሳችንም ማለት እንችላለን አሁን የሆነ እንደውም ይሄ ብቃት የሚለው ነገር እራሳችን በራሳችን ብዙ ጊዜ ብንጠቀመው የተሻለ ይመስለኛል። ለምንድነው? አሁን አንዳንዴ እኮ የሆነ የምትሰራው ነገር የግድ ሌላ ሰው እንዲነግረን አሪፍ ስራ ብሰራ ማለት ነው። እኔ የሆነ አሪፍ ስራ ከሰራሁኝ ምንድነው አሪፍ ስራ ከሰራሁኝ ለራሴ ብቁ ነሽ አንቺ ጀግና ነሽ ምናምን ብዬ ማሰብ ጀግና ነሽ ምናምን ማለት አለብኝ። እንጂ ዝም ብለን የሆነ ሰው የሰራ ነው ስራ እንዲያደንቅልን ብቻ መጠበቅ የለብንም። አንዳንዴ እኮ ራሳችንን ለራሳችን ብቁ እንደሆን መናገር አለብን ማለት ነው። ካልሆነ ግን በቃ የሆነ ሰው አሁን ለምሳሌ የሆነ ሰው ብቁ ናችሁ ምናምን ካለን በቃ ደስ ይለናል ከዛ ደግሞ ያ ሰው ብቁ ናችሁ ካላለን ደግሞ ሊደብረን ይችላል ማለት ነው። ስለዚህ ራሳችን በራሳችንም የራሳችን ብቃት ማወቅ አለብን ብዬ አስባለሁ። አንዳንዴ ደግሞ በሆነ ስራ ላይ ብቁ ሳንሆን ለምሳሌ አሁን እኔ የሆነ ንግድ ምናምን መጀመር ብፈልግ ማለት ነው የሆነ ነጋዴ ለመሆን ብፈልግ ግን ስለ ስራው ምንም የማውቀው ነገር ከሌለ ዝም ብዬ ንግድ መጀመር አልችልም ማለት ነው። ምክንያቱም የስራው ብቃት የለኝማ። ማለቴ ስለንግዱ ምናምን ብቃት ካላቸው ሰዎች ከዛ በፊት ነጋዴዎች ከነበሩ ከእኔ በፊት ነጋዴዎች የነበሩ ሰዎች አሉ አይደል? የስራው ብቃት ያላቸው ሰዎች ምናምን ለእነሱ መጠየቅ አለብኝ ማለት ነው። ስራው እንዴት እንደምሰራው ምናምን እንጂ ያ ስራ ዝም ብዬ ልምድ ሳል ልምድ ሳይኖረኝ ምናምን ዝም ብዬ ብገባበት በስራዬ ላይ ብቁ አልሆነም ማለት ነው። ስለዚህ የስራ ብቃት እንዲኖረን ከሰዎች ልምድ ካላቸው ሰዎች ጥያቄ መጠየቅ አለብን ብዬ አስባለሁ። ያንን ነገር በስራችን ብቁ እንድንሆን የሆነ ኪሳራ ምናምን አሁን ንግድ ላይ ምንድነው የሚያጋጥመው ኪሳራ ያጋጥማል ማለት ነው። ስለ ስለ ስራው በደንብ ሳናውቅ እንገባምና። ከዛ ምንድነው የሚያጋጥመው ኪሳራ ያጋጥማል ማለት ነው። ስለዚህ ያንን ነገር ኪሳራ እንዳያጋጥመን ምናምን ስንል በሰው ብቃት ያላቸው ሰዎችን አግኝተን አውርተን ስራ የሆነ ስራ መጀመር አለብን ብዬ አስባለሁ ማለት ነው። እና እንደዛ ስናደርግ ደግሞ ደግሞ በስራችን በቃ ብዙ ዝና ልናተርፍ እንችላለን። ብዙ ስም ሊኖረን ይችላል ማለቴ ይሄ እኮ በስራው ብቁ ነው ምናምን አንድ ሰው ይሄ በስራው እኮ አውቃለሁ ብቁ ነው በጣም ስራው በትክክል ነው የሚሰራው ምናምን ምናምን ይለናል ማለት ነው። እንደዛ ባይለን ራሱ የሆነ የምናገኘው የ ምንድነው የሚባለው? የአእምሮ እርካታ አለ አሁን የህሊና እርካታ የሚባል አለ ለራሳችን የሚሰማን ነገር አንድ ስራ ላይ በጣም ብቁ ስንሆን በትክክል ስንወጣ የሚሰማን የሚሰማን ነገር አለ ማለት ነው። ምንድነው እሱ? የሆነ እርካታ አለ ውስጣዊ ሰላም አለ ማለት ነው። ብቁ ስንሆን ይሄ ግን በምንድነው? በተከታታይ የምናደርገው ነገር በተከታታይ ጊዜ የምንሰራው ስራ ነው የሚወሰነው እንጂ ብቃት በአንድ የሚመጣ ነገር አይደለም። በቃ በየቀኑ መለማመድ አለብን ብቁ እንድንሆን ማለት ነው። እና አንድ ቀን ብቁ ሆነን እንገኛለን በስራችን ማለት ነው። እና ውጤታማ እንሆናለን

ሴት ልጅ ቃሉ ምን ይላል ሴት ልጅ ይላል ማለት ነው ሴት ልጅ ማለት ምንድነው? አሁን ሴት ልጅ ሚባለው ወንድ ያልሆነች ማለቴ። ባዮሎጂካሊ አለ አደል ስነ ህይወታዊ ሴትና ወንድ ሚለዩበት አለ እና ሴት ማለት የሆነም ልጅ መውለድ ምትችል። ማለቴ ልጅ መውለድ ምትችል ስል የሆነ ማህፀን ያላት ምናምን ማህፀኗ ውስጥ ተሸክማ ልጅ መውለድ ምትችል እና ጡትም ምታጠባ ምትችል ምናምን ማለት ነው። እና አሁንም ሴት ልጅ ስንል ኢትዮጵያ ውስጥ ምንድነው ድሮ ድሮ ወይም በቃ አለም ላይ። አለም ላይ በአጠቃላይ ድሮ ድሮ ምን ነበር? የሴት ልጅ እንትን ነበር ምንድነው ሚባለው? ሴቶች ምንም አይችሉም የሴት ልጅ ምንም አትችልም በቃ። ቤት ቁጭ ብላ የሆነ ልጆች ከመውለድ እና ልጆች ከመጠበቅ ባለፈ ሌላ ስራ የላትም። ቤት ውስጥ ዝም ብላ የቤት ስራ ነው መስራት ያለባት ምናምን ሚባል አይነት አስተሳሰብ ነበር አለም ላይ በሚያስብል ደረጃ ማለት ነው። ኢትዮጵያ ውስጥ ደግሞ በጣም የባሰ ነበር። አፍሪካ እና ኢትዮጵያ አፍሪካ ውስጥ ኢትዮጵያ ውስጥ ደግሞ ያንን ነገር የሴት ልጅ ሚያከብሩበት ነገር በጣም የወረደ ነበር በቃ ከአለም ላይ ስናየው ማለት ነው። እና ይሄንን ነገር ለሴቶች በጣም ሚጎዳ ነገር ነው ማለቴ። ሴቶች ያላቸው አቅም ተጠቅመው እንዳይሰሩ ሚያረግ ነገር ነው ብዬ አስባለው እና ትክክልም ነኝ በቃ። እና ድሮ ድሮ ድሮ ሴቶች እንትን ሚደረጉበት ምንድነው? ሚገለሉበት ነገር ነበር ማለቴ ሚገለሉበት ስል የሆነ ሚሰሩት ስራ በቃ ይሄ ነው ሌላ ነገር አይሰሩም አይችሉም ምናምን ቤት ማስተዳደር አይችሉም ምናምን ሚባል አስተሳሰብ ነበር ማለት ነው። ግን የሆነ በአንድ ሺህ ዘጠኝ መቶ ሰባ ስምንት ላይ በወጣው ህግ መሰረት። ሴቶች ሴት ልጆች እንዲከበሩ ተደርጓል ማለት ነው ማለቴ የሆነ የነሱን መሰል እንዲጠበቅ ምናምን ተደርጓል ማለት። ማንኛውም ሁሉም ሴቶች እንደ ወንዶች እኩል እንደሆኑ ከወንዶች ጋር እኩል እንደሆኑ። ሁሉን ማለቴ የሆነ ስራ መስራት እንደሚችሉ እንደ ወንዶች እኩል አይነት መሰል እንዳላቸው መብት እንዳላቸው እና የፈለጉትንም ስራ እንደ ወንዶች መስራት እንደሚችሉ የሆነ የወጣ የወጣ ህግ ነው ማለት ነው። በአንድ ሺህ ዘጠኝ መቶ ሰባ ስምንትቱ እና ምንድነው አሁን ለምሳሌ። ድሮ ሴቶች አይማሩም ነበር። አይማሩም ነበር ኢትዮጵያ ውስጥ በተለይ ኢትዮጵያ ውስጥ ድሮ ሴቶች አይማሩም ነበር ምንድነው ሚያረጉት? እቤት ውስጥ በቃ የቤት ውስጥ ነው ሚሰሩት ማለቴ የቤት ስራ ምንላቸው አሁን ወጥ መስራት እንጀራ መጋገር። ልጆች መጠበቅ እና ልጆችም በቃ ስራቸው ልጆች ወልደው ማሳደግ ነው ምናምን ተብሎ ብቻ ነው ነበር ሚታሰበው እንጂ። አሁን እንደ ወንዶች ውጪ ወጥተው አሁን ገበሬ ምናምን ግብርና አደል ኢትዮጵያ በአብዛኛው ሚተዳደረው አሁን ሴት ሆና ገበሬ ድሮ አልነበረችም አሁን አሁን ግን ደና ደና እየሰሩ ነው ማለት ነው። እና በቃ ቤት አንዲት ሴት ቤት ማስተዳደር አትችልም ምናምን ተብሎ ነበር ሚታሰበው ማለት ነው። በጣም ሚገርመው ነገር እኮ ቤት ሚሰራው ስራ እኮ በጣም ከባድ ነው በጣም ከባድ ነው ማለት ነው። የምር ማለቴ ወንዶች አሁን አንድ ወንድ ና የቤት ስራ ስራ ምናምን ተብሎ ላይችለውም ሚችለው ነገር ማለቴ በጣም ከባድ ሚሆንበት ነገር ነው። ግን ያ ስራ አውርዳ ብሎ ብለው ዝቅ አርገው ያዩትና ሴቶች በቃ ቤት የቤት ስራ ነው ሚሰሩት እንጂ የውጪ ስራ ውጪ ምናምን ሚሰራው አንድ ወንድ ሊሰራው ሚችል ስራ መስራት አይችሉም ምናምን ብሎ ያስቡ ነበር። ድሮ ማለት ነው አሁን አሁን ግን እየተሻሻለ ነው። እንደውም ኢትዮጵያ ውስጥ ድሮ አንዲት ሴት ወደ ትምርት አትሄድም ነበር በቃ። ማለቴ እንዴት ነው ሚደረገው? አስራ አምስት አመቷ ወይ ደግሞ አስራ አምስት እንደውም በዛ ድሮ አስራ ሁለት አመቷ ወይም ስምንት አመቷ እያለች ራሱ ወላጆቿ ምናምን ይድሯት ነበር እንደውም ሴት ሲወልዱ ደስ አይላቸውም ነበር በቃ እንደተረገሙ አይነት ሚቆጥሩት ነገር ነበር። ሴት ከወለዱ ሴት ልጅ ከወለዱ እንደተረገሙ ነገር ሚቆጥሩት ነገርም ነበር ማለት ነው። እና ሴቶች የዛኔ ድሮ ምንም በቃ ከቤት አልፎ ሌላ ነገር ሌላ ስራ መስራት አይችሉም ነበር። አይችሉም ተብሎ ነበር ሚታሰበው ማለት ነው እና ግን ይሄ ግን ብዙ ሴቶች አሁን የዛን እንደዛ አይነት ችግር እያጋጠማቸው። ተምሮ ማለቴ ተምሮ የሆነ ቦታ ላይ የደረሱ ሰዎች የዛኔ በሴት ሰዎቹ በሴቶች ላይ ያላቸው አስተያየት ምናምን እንዲቀይሩ አርገዋል ብዬ አስባለው። አንዳንድ ጀግና ሴቶች አሉ። አሁን ለምሳሌ እንደ ሄለን ከለር ምናምን የመሳሰሉት እንደ ብዙ አፍሪካውን ሴቶችም አሉ። እና እነዛ ማለቴ በጣም ተጽዕኖ ያላቸው ሴቶች ሰውን ሴቶች የትም ቦታ መድረስ እንደሚችሉ ማለቴ በጣም እንደ ወንዶች እኩል እንደሆኑ ሊያሳዩ እንዲያሳዩ ሲያሳዩ ሰዎቹ ሴቶችን የተሻለ ደረጃ እንደሚደርሱ ምናምን እንዲቀበሉ አርጓቸዋል ብዬ አስባለው። እና የሴት ልጅ እንደወንድ እኩል ናት ብዬ ነው ማምነው ማለት ነው። እና ናትም ጭምር ማለት ነው። እና የትም ቦታ

ቅዳ ቃሉ ቅዳ ይላል ማለት ነው። ቅዳ ማለት ምንድነው? አሁን ለምንድነው የምንጠቀምበት አንደኛ ለውሃ እንጠቀምበታለን ማለት ነው። አሁን ለምሳሌ ውሃ ትልቅ ጎማ ላይ ማለት ትልቅ የውሃ ማስቀመጫ ላይ ቢሞላ እና ወደ ሌላ እቃ ወደ አነስ ያለ እቃ መገልበጥ ብፈልግ ምንድነው የሚባለው ውሃውን ቅዳው ይባላል። መቅዳት እንደዛ ነው ቅዳ ማለት ነው። ሌላ ደግሞ ውሃ ደግሞ ለምሳሌ አሁን ከባምቧ ቀጂ ልባል እችላለሁ ቀጂ ማለት ውሃ አምጪ እንደማለት ነው ውሃ ከባንቧ ይዘሽ ነይ ምናምን ለማለት ነው ማለት ነው። እና ቅዳ ሌላ ደግሞ ምንድነው ቅዳም? አሁን ፈተና ላይ አሁን ለምሳሌ ተማሪዎች ይቀዳሉ። ምንድነው ይቀዳሉ ማለት ከሌላ ሰው ኮፒ አደርጋለሁ እንደማለት ነው። ማለቴት ነው ማለቴ ከሌላ ሰው ፈተና ይስራሉ ለማለት ነው ይኮርጃሉ እንደማለት ነው ማለት ነው። እንደውም እዚህ ኩሮጃ ላይ ማለት ነው። አብዛኛው ጊዜ በቃ ኩረጃ እኔ ከየት ዓመተ ምህረት እንደጀመረ አላውቅም። ማለት አሁን ያልሰራሀውን ነገር ሌላ የለፋበት ነገር ለራስህ መስራት በጣም ነው የሚደብረው የመረም ማለት ነው። እና በቃ እንዳለ ቀድቶ አንዳንድ ተማሪዎች ጭራሽ ከነስሙ የሚቀዱ አሉ የሆነ አን ደውም ቪዲዮ እያየሁ ምናምን ስምም ራሱ አንድም ተማሪ አለ። ከእኛ ጋር የሚማር የነበረው ተማሪ ከእነ ስሙ ጋር የቀዳው ፈተና ላይ ሊኮርጅ ፈልጎ መልሱን ብቻ ግን ስሙንም ረስቶት የሌላ ሰው ስም የጻፈ ተማሪ አውቃለሁ። እንዲህ አይነት አይነት ተማሪ ምን እንደሚባል ምን እግዚአብሔር ነው የሚያውቀው ማለቴ። በቃ አንዳንዴ በቃ መቅዳት ከሌላ ሰው የሆነ የተሰራ ነገር መስራት ምናምን መኮረጅ በጣም የሚያስጠላ ነገር ነው። በቃ ሌላ ሰው የደከመበት እንዴት ነው ለራስህ አድርገህ የምትሰራው ማለት ነው። እና መቅዳት እንደዛ ነው የምገልጸው ማለት ነው። መቅዳት ደግሞ መቅዳት ደግሞ ሌላ ቦታ ላይ የት ነው? የምገልጠው አሁን ለምሳሌ የስነ ጥበብ ስራዎች ላይ አሁን አንድ ጸሐፊ የጻፈው አለ አይደል። አሁን ያ ጸሐፊ ሳያውቅ ማለቴ ሳያውቅ ወይም ሳያስፈቅደው ሌላ ሰው ሌላ ሰው ያፀሀፊ መጀመሪያ የጻፈውን ሳያስፈቅደው የሆነ ነገር የሱ ጽሁፍ ምናምን ሲወስድ ነው ማለት ነው። አሁን እንደውም ይሄ ነገር አብዛኛው ጊዜ በአሁን ሰዓት ላይ የተደረገ ነው ብዬ አስባለሁ። ሶሻል ሚዲያ ላይ ምናምን ማህበራዊ ሚዲያ ላይ ምንድነው የተደረገው? አሁን አንድ ጸሐፊ የጻፈው ጽሁፍ ሳያስፈቅዱት ጸሐፊውን ሳያስፈቅዱት የእሱ ስራ በድጋሚ እየወሰዱት ነው ማለት ነው። በቃ ወይም በቃ እንዳለች ትንሽ ሞዲፋይ ቢያደርጉት ማለት ነው። ትንሽ ቢቀይሩት እኮ የተሻለ ነበር በቃ እንዳለች ግን የጸሐፊው ስራ ይሰራል። የጸሐፊው ስራ ቀድተው ይጽፋሉ ይጠቀሙበታል ማለት ነው። ደግሞ ሪፈረንስ ማለት ይሄ ከዚህ ከዚህ መጽሐፍ ነው ያገኘሁት። በዚህ ሰው የተጻፈው ምናምን ብለው አይጽፉትም አይጽፉበትም። ዝም ብለው ራሳቸው ተ እንደ ጻፉት ራሳቸውን ለመጀመሪያ ጊዜ እንደፈጠሩት ምናምን አስመስለው ማህበራዊ ሚዲያ ላይ የሚያወጡ ሰዎች በቃ አሁን አሁን እንደውም የተለመደ ነገር እየሆነ ነው ማለት ነው። መቅዳት በቃ የተለመደ ስራ እየሆነ ነው ማለት ነው። እንደውም ሀገራችን ውስጥም ራሱ ድሮ አሁን ድሮ የሚዘፈን ዘፈኖች ነበሩ አይደል። እነዚህ ድሮሚ ዘፈን አይነት ዘፈኖች አሁን ላይ በቃ ትንሽ ተሻሽለው ትንሽ ተሻሽለው ተቀድቶ እንደ አዲስ እየተዘፈኑ ነው ማለት ነው። እኔ ይሄን ነገር በቃ በጥሩም ነገር ወስጄው ነበር። ግን በመጥፎም ነገርም ወስጄዋለሁ። እንዴት ነው አሁን አሁን ድሮ የሚዘፈውን አይነት የነበሩ ዘፈኖች አሁን ላይ በራፕ ምናምን አድርገው ወይ ደግሞ ትንሽ አቀናብረው ምናምን እያመጡት ነው ማለት ነው። በጥሩ ነገር የወሰድኩት ምንድነው? አሁን ድሮ እየጠፉ የነበሩ ዘፈኖች ምናምን ሀገራችን ላይ ድሮ የተዘፈኑ ዘፈኖች አሪፍ አሪፍ ዘፈኖች እየጠፉ የነበሩትን እንድናስታውሳቸው ረድቶናል ብዬ አስባለሁ። ግን ደግሞ ምንድነው አሁን ለምሳሌ ዘፈኞቹ ያ የድሮ ዘፈን አሁን ላይ በድጋሚ የሚዘፍኑት መጀመሪያ አስፈቅደዋል ወይ ያ ዘፋኝ? ማለቴ ሞቶም ቢሆን ያዘፋኝ ለቤተሰቦቹ ምናምን በህይወት ላሉ ለምሳሌ አንድ ዘፋኝ ድሮ የነበረ ዘፍ ነው የሆነ ዘፈን ዘፍኖ ሞቶ ከሆነ ልጆቹ ይኖራሉ አይደል ወይም ሚስቱ ልትኖር ትችላላችሁ ወይ ደግሞ የልጅ ልጆቹም ሊኖሩ ይችላሉ ስለዚህ። አሁንም አዲስ የሚያወጡት ቀድተው ያ ዘፈን በቅጂ መልክ ማለቴ ያንን ዘፈን የሚመስል የሚያወጡት ያስፈቅዳሉ ወይ ለቤተሰቦቹ ለዛ ዘፋን ቤተሰቦች ያስፈቅዳሉ ወይ የሚል ጥያቄ ውስጥ ይገባል ማለት ነው። አብዛኞቹ አያስፈቅዱም ብዬ አስባለሁ እና ለዛም ነው እኔ የማልቀበላቸው ማለት ነው። እና የቅጅ ዘፈኖች የድሮ ድሮ ዘፈን ተዘፍኖ አሁን ላይ ተቀደቶ በአዲስ መልክ የሚቀርቡትን እንደ ጥሩ እንደ መጥፎ ጥሩ መጥፎን ጎን አላቸው ብዬ አስባለሁ። ያ ጥሩ ጎኑ እንድናስታውሰው ያ ዘፈን የድሮ ዘፈን እንድናስታውሰው ረድቶናል ብዬ አስባለሁ። መጥፎ ጎኑ ደግሞ አሁን ካዘፋኙ ፍቃድ ካለ ቤተሰቦቹ ፍቃድ ምናምን እንደራሳቸው ስራ ሲዘፍኑት በጣም ነው የሚደብረው ማለት ነው። እና ቅጂ በዛ ነው የሚገለጠው

አውሎ ነፋስ ቃሉ አውሎ ነፋስ ይላል ማለት ነው አውሎ ንፋስ ማለት ሀይለኛ ንፋስ ማለቴ በጣም ሀይለኛ ንፋስ ምናልባትም ቤት ሊያፈርስ የሚችል ምናልባትም ሌላ ነገርም ማለት የሆነ ችግርም ሊያስከትል የሚችል ነው። አውሎ ንፋስ የሚባለው ማለት ነው። አብዛኛው ጊዜ እና ይሄ አውሎ ንፋስ ስንል ኢትዮጵያ ውስጥ እንደውም የተለመደ አይደለም። ሀያለኛ አውሎ ንፋስ ብዙ ጊዜ አይነሳም ኢትዮጵያ ውስጥ ማለት ነው። በዛ በዚህ ነገር ኢትዮጵያ የተሻለች ናት ብዬ አስባለሁ። ማለቴ የአካባቢ ሁኔታዋ የአየር ሁኔታዋ አውሎ ንፋስን አያስከትልም አብዛኛው ጊዜ ማለት ነው። ግን በአንዳንድ ሀገሮች ላይ በጃፓን ምናምን አውሎ ንፋስ የሆነ የሆነ ችግር አጋጠመ የሆነ አደጋ ደረሰ ምናምን ሲባል በቲቪ ምናምን አያለሁ ማለት ነው። እና በጣም ነው የሚደብረኝ በጣም ነው የሚያሳዝኑኝ ማለት ነው። ምክንያቱም በቃ ወይኔ በቃ ይቀየራል ማለት ቤቶች ቤቶች ፎቆች ምናምን ይፈርሳሉ ማለት ነው። ኢትዮጵያው ግን በዛ በዛ ነገር ደህና ናት ብዬ አስባለሁ እንደውም አውሎ ንፋስ ላይ ኢትዮጵያ ውስጥ ይሄን አደጋ አድርሶ ተብሎ ሰምቼ አላውቅም ከምወለድ ጀምሮ ማለት ነው። ድሮም አልነበረም አውሎ ንፋስ ኢትዮጵያ ውስጥ ብዙም የተለመደ ነገር አይደለም። ግን ስሰማ በአውሎ ንፋስ ምክንያት ይሄን ያክል አደጋ ደረሰ ምናምን ሲባል በጣም ማዝነው ማለት ነው። እና አሁን አውሎ ንፋስ ምናምን ሲነሳ ማለት ነው አሁን ላይ በደንብ መሰራት አለበት። እንደውም ብዬ የማስበው አውለ ንፋስን ዲቴክት ማድረግ የሚችል ማለቴ አውሎ ንፋስን ከመፈጠሩ በፊት የሚችል አይነት መሳሪያ አሁን ለምሳሌ እንትን አለ አደል ምንድነው? የሚባለው ያ እሳተ ጎሞራ ምናምን የመሬት መንቀጥቀጥ። የሚቆጣጠር ማለቴ ስንት እንደሆነ ከዛ በፊት ደግሞ ከመፈጠሩ በፊት የሚያውቅ አይነት መሰር አለ አይደል? ለምሳሌ አሁን መሬት ሲንቀጠቀጥ ምናምን ምንድነው በሬክተር ስኬል ነው የምንለካው አይደል? ሬክተር ስኬል ነው የሚባለው የመሬት መንቀጥቀጥ የሚለካው። የአውሎ ንፋስ ደግሞ አለው ወይስ የለውም እርግጠኛ አይደለሁም። ምናልባት በባር ሜተር ይለካ ይሆን እንዴ? ፕሬዠሩ ያ ጠቅቶ ያ አውሎ ንፋስ አለው አደል ፕሬዠር አለው አደል እሱን ነገር በባሮ ሜትር ወይም ይለካ የሆነ እሱን ብዙ መረጃ የለኝም። ግን አውሎ ንፋስ ሲያደርስ በጣም ነው የሚደብረኝ። እና ሳይንስቶች ተመራማሪዎች ምናምን የሆነም አውሎ ንፋስ ከመፈጠሩ በፊት የሚለካን መሳሪያ እንትን ቢያደርጉና ቢመራመሩ ተፈላስፎ አዲስ መሳሪያ ክሬት ቢያደርግ ማለት ቢፈጥሩ። ከዛ በፊት ከዛ ከዛ ደግሞ ያ አውሎ ንፋስ ከመፈጠሩ በፊት ለክተው ምናምን አውሎ ንፋሱን አደጋ ሳያደርስ የሚከላከሉበት እድል ቢኖር ብዬ አስባለሁ አብዛኛው ጊዜ ማለት ነው። ምክንያቱም አውሎ ንፋስ አንዳንድ አገሮች ላይ በጣም የሆነ ቁሳዊም አካላዊም ችግር ያደረሰ ነው ብዬ አስባለሁ። ምክንያቱም ሰዎች አሁን ቤቱ ሲፈርስ ምናምን ብዙ ሰው ነው የሚሞተው አይደል? እዛ ቤቴ ቤቴ የፈረሰበት ቦታ ስለዚህ ይህን ያደረሰ ስለሆነ ተመራማሪዎች ምናምን እዛ ላይ ቢሰሩበት አሪፍ ነው ብዬ አስባለሁ ማለት ነው። እንጂ ኢትዮጵያ ውስጥ ብዙ አውሎ ንፋስ አይታይም ብዙ ጊዜ በአውሎ ንፋስ ኢትዮጵያ አትጠቃም ማለት ነው። እናም ይሄ ነገር ደግሞ በዚህ ነገር ማለት እንዳትጠቃ ያደረጋት ብዬ የማስበው በ እንትን አካባቢ ስለሆነች ነው። አሁን ኢትዮጵያ የት ነው የምትገኘው ከአለማችን ላይ በመሃል ነው አይደል? በኢኩዌተር ነው የምትገኘው አይደል? ኢኩዌተር አካባቢ በዛ ስለሆነች ነው ያን ያህል አውሎ ንፋስ የማያጠቃት ብዬ አስባለሁ። እና አውሎ ለንፋስ ሲመጣ በጣም ብዙ አካላዊም አእምሮአዊም ቁሳዊም ችግር ያጋጥማል። ለምሳሌ አንድ አሁን አንድ ፎቅ በአውሎ ንፉስ ምክንያት ቢደረመስ ምንድነው? የቁሳዊ አንድ ፎቁ ተደርምሷል ቁሳዊ ነው። ይሄ ፎቁ እንደ አዲስ ለመስራት የሚያስፈልገው ብዙ ወጪ ነው ማለት ነው። ያ እሱን በቃ ይሰራል አንድ ቀን ይሰራል። ግን በዛ ምክንያት ፎቁ ሲደረመስ ፎቁ ሲከሰከስ ምናምን አሁን የሚሞተው ሰው አለ አሁን ያ የሚሞተው ሰው ግን በድጋሚ ያንን ሰው ራሱ መፈጠር አይችልም። እና በቃ አንዴ ሞቶ ሞቶ ነው የሚቀረው። እና ያንን ነገር ነው እንደውም በጣም የሚደብረው እንጂ። ያ ፎቅ መፍረሶች ችግር የለውም በድጋሚ ሊሰራ ይችላል። ግን ሰው ብዙ ሰው ላይ ብዙ አደጋ ይደርሳል ማለት ነው። እና ሌላ ደግሞ አእምሮአዊ ችግር ያደርሳል ያልኩት አሁን አንዳንዱ የሚተርፍበት እድል አለ ከአውሎ ንፋስ ምናምን ማለት ነው። እና ያ የሚተርፈው ሰው በድጋሚ አውሎ ንፋስ ያጋጥም ይሆን ወይ ብሎ ያስባል ይጨነቃል ማለት ነው። ሌላ ነገር ደግሞ አሁን ቤተሰቦቹ ምናምን በአውሎ ንፋስም ሞተው ከሆኑ በጣም ከባድ ሀዘን ነው የሚሰማው ማለት ነው። እናም አእምሮአዊም አካላዊም ቆሳዊም ችግር ያጋጥማል ማለት ነው። አውሎ ንፉስ በዚህ ምክንያት ስለዚህ ተመራማሪዎች ምናምን አውሎ ንፋስን የሚከላከል ነገር ቢፈጥሩ አሪፍ ነው ብዬ አስባለሁ። እና እነዛ በአውሎ ንፋስ የሚጠቁ ሀገራትን እንዲታደጓቸው

ዛሬ ቃሉ ምንድነው? የሚለው ዛሬ ነው የሚለው ማለት ነው ዛሬ ማለት አሁን ማለት ነው በቃ ዛሬ ማለት አሁን ያለንበት ሰዓት ነው። ዛሬ ስንል ግን ምንድነው በቃ ትልቅ ነገር ነው ትልቅ ትርጓሜ ነው የሚይዘው ለኔ ማለት ነው። አሁን ትላንት ነበር አይደል? ነገም አለም እና ዛሬ አሁኑን ነው የሚያመለክት የምለው ለዛ ነው አሁን ትናንት ስንል ከመተኛታችን በፊት የነበረው ቀን ማለት ነው። ዛሬ ስንል ግን አሁን አለንበት ሰዓት ነው እና እንደውም መጽሐፍ ቅዱስ ላይ ምን የሚል ቃል አለ የመዳን የመዳን ቀን ዛሬ ነው ነገም አይደለም ትናንትም አይደለም ነው። ይሄ አሁን አንዳንዴ የሆነ ነገር የሆነ ስራ። ለመስራት ፈልገን ነገ አደርገዋለሁ ምናምን የምንልበት ሰዓት አለ እንደዛ እያልን እምንዘገይበት አለ። አንዳንዴ ደግሞ ወይኔ ይሄ ስራ እኮ ድሮብ ስራው ኖሮ አሁን ላይ ይሄ አይፈጠርብኝም ነበር ምናምን እንላለን ማለት ነው። ግን የሆነ ስራ መስራት ብንፈልግ የሆነ ነገር ማድረግ ብንፈልግ ሰአቱን ነገም አይደለም። ባለፈው ማለቴ ትላንትም አይደለም ማለቴ ይሄ የምንለው በቃ አሁን ማድረግ ያለብንን ነገር በቃ ያለፈው አልፏል አሁን ትላንት ብናደርገው ኖሮ ምናምን ብለን። ያ ያ ጊዜ ማሳለፍ ማልቴ እንትን ማድረግ አንችልም መመለስ አንችልም ጊዜው ያለፈ ጊዜ አልፏል በቃ እንዴ አንዴ የሆነ ጊዜ ካለፈ በቃ አለፈ ነው መመለስ አንችልም ምንም ማድረግ አንችልም ማለት ነው። ግን ምንድነው ማድረግ የምንችለው? አሁን ትናንት አሁን መጠቀም አንችልም ዛሬ ላይ ሆነን ትናንትን መጠቀም አንችልም ማለት ነው። ብንፈልግ አሁን እኔ በቃ ትናንት ምንም ሳልሰራ ነው ያዋልኩት ቀኑን ሙሉ ስለዚህ ትላንትን መመለስ አለብኝ ብል። መመለስ አልችልም ማለት ነው። ግን ምንድነው ማድረግ የምችለው አሁን ነገ? አይ በቃ እኔ ዛሬ ስራዬን ጨራርሻለሁ ስለዚህ የነገን ቀን መጠቀም አለብኝ ዛሬ ምናምን ብዬ ባስብ መጠቀም አልችልም ነገም አልችለውም መጠቀም የምንችለው ቀን ቢኖር ዛሬ ነው። ዛሬም ነው ማለት ነው። አሁን ዛሬ ግን እንድትጠቀምበት እግዚአብሔር ፈቅዶ ነው የሰጠኝ ዛሬ ማለት ነው እንጂ ትላንትም አይፈቅድልኝም። ነገም አይፈቅድልኝም የየራሱ የሆነ ጊዜ አለው ማለት ነው። የሚፈቅድልኝ መቼ ነው? ትናንት ትናንቱን ነበር የምትጠቀምበት የፈቀደልኝ። ነገ መጠቀም ካለብኝ ነገ ነው የምጠቀምበት እንጂ። ዛሬ ሆኜ ትናንትም መጠቀም አልችልም ነገም መጠቀም አልችልም ማለት ነው። እና ዛሬ በጣም ትልቅ ሚስጥር ነው ያለው በቃ በህይወታችን እንደውም። ዛሬን ነው መጠቀም ያለብን በመጀመሪያ ደረጃ ማለት ነው። ዛሬን ተጠቅመን ቀጣያችን ነገ ነገአችንን የተሻለ ማድረግ እንችላለን ማለት ነው። እና ዛሬ ላይ ሆነን በቃ ሁሉንም ነገር ለምሳሌ የሆነ ስራ መስራት ብንፈልግ ለራሳችን መቀየር ብንፈልግ ምናምን ዛሬ ላይ ነው መስራት የለብንም በራሳችን ላይ በቃ። ባለፈው ህይወታችን መጸጸት የለብንም ወይ ደግሞ ባለፈው ባለፈው ህይወታችን ደግሞ ይሄን ሳልሰራ ምናምን ለምንድነው ምናምን? ብለን ራሳችንን ዝቅዝቅ አድርገን በቃ ራሳችንን ሞራላችንን መግደል የለብንም ብዬ አስባለሁ ምክንያቱም። አሁን ዝም ብለን ማልቴ ያለፈው ህይወታችን እያሰብን የምንቆጭ ከሆነ በቃ ዝም ብለን የምንቆጭ ከሆነ። ዛሬ እየተቋጨን ካሳለፍነው ከዛ ነገ ሲደርስ ማለት ነው ነገ ሲደርስ ስለ ዛሬ ዛሬን የዛሬ ጊዜ ስላልተጠቀምንበት ነገ የዛሬን ጊዜ ሳልጠቀምንበት እንቆጭበታለን ማለት ነው። እና እንደዛ እንዳይሆን። አሁን ዛሬ ላይ በቃ የትም ቦታ ላይ ብንሆን በቃ ሰማንያ አመታችን ብንሆን ራሱ። በቃ ሰመንያ አመቴ ሙሉ ምንም ስራ አልሰራሁም ስለዚህ አሁንማ በቃ የመሞቻዬም ጊዜ ደርሷል ስለዚህ። ምንም ስራ እንደውም አልሰራም በቃ ያለፈው ህይወቴ ነው መስራቴ የነበረብኝ ምናምን ብለን ዛሬ ሳንሰራ ማለፍ የለብንም በቃ። እና በቃ ዛሬም በጣም ትልቅ ትርጉም ነው ያለው ዛሬ የተሰጠን እንድንሰራበት ነው። እና ዛሬን በደንብ ሰርተን ቀጣያችን ላይ የተሻለ ማድረግ አለብን ብዬ አስባለሁ ማለት ነው። እንደውም አሁን ሁሌ የምናደርገው በቃ ማዘግየቱም እንወዳለን ነገ አደርገዋለሁ ነገ አደርገዋለሁ አይ ጊዜ አለኝ እኮ ነገ ለምን አላደርገውም ምናምን እንልና። ነገ ሲሆን በቃ ነገ ነገ እያልን ጊዜው በጣም ያልፋል ጊዜ ተቁሞ በጣም ነው የሚሮጠው። ከዛ አንድ ቀን ነገ ነገ እስራዋለሁ ብለን ያሰብነውን ስራ። ሳናስበው በቃ ምንም ነገር አልሰራንም የሆነ ቦታ ላይ ማለት ነው። ከዛ ምንድነው የምናደርገው? ያ ነገ እሰራበታለሁ ብለን ያሳለፍነው ዛሬ ያሳለፍነው ጊዜያት በሙሉ እያሳሰቡን ወደ ቁጭት እንሄዳለን ማለት ነው። ከዛ ያ የምንቆጭበት ጊዜም እኮ እያቃጠልን ነው። በቃ እኔ እንደውም ቁጭት ላይ አለም ላይ በቃ አስፈላጊ አይደለም። በቃ ጥፋት ሁሌ ሁሉ ሰው እኮ ጥፋት ያጠፋል ግን። ስናጠፋ በቃ እየተቆጨን ምናምን መሆን የለበትም። ዛሬያችንን ተጠቅመን ነጋችን የተሻለ እንዲሆን በቃ የተቻለ የተቻለው አቅም የቻልነው አቅም ተጠቅመን መስራት አለብን ብዬ ነው የማስበው ማለት ነው። ካልሆነ ግን በቃ ሁሌ ወይም እየተቆጨን ነው የምንኖረው ወይም ሁሌ ዛሬያችን ሳንጠቀም ነገ ነው የምሰራው ምናምን ብለን ማቀጠላችን ነው የሚሆነው ማለት ነው። እና ዛሬ በደንብ መጠቀም አለብን ብዬ አስብ

ልብስ ቃሉ ልብስ ይላል ማለት ነው ልብስ ማለት ምንድነው? አሁን በአጨርቅ ወይ ደግሞ በጥጥ ወይ ደግሞ በናይለን ወይም በየትኛውም ነገር ሆኖ በቃ የሚሰራ ሆኖ ሰውነታችንን ለመሸፈን የምንጠቀምበት ነገር ነው ማለት ነው። አሁን ድሮ ማለት ነው አብዛኛው ጊዜ ኢትዮጵያ ውስጥ የሚለበሰው አይነት ልብስ ከጥጥ የተሰራ ነበር ወንዶቹም ደሴቶቹም የሚለብሱት ልብስ ከጥጥ የተሰራ ልብስ ነበር ማለት ነው። አሁን አሁን ግን ከናይለንም ከሌላ ሌላ ነገርም እየተሰራ ነው ልብስ ማለት ነው እና። አሁን ላይ በጣም የልብስ ልብስ ድሮ ለመጀመሪያ ጊዜ ልብስ ሲሰራ ለምን ነበር የሚጠቅመው? ለሰውነታችን እንድንሸፍንበት ማለቴ ሰውነታችን እንድንሸፍንበት ራቁታችን እንዳንሆን ነበር የተሰራው ለመጀመሪያ ጊዜ ልብስ ሲፈጠር ማለት ነው አፈጣጠሩ ለዛ ነበር። ልብስ ዲስከቨር የተደረገው ማለቴ አሁን ሰዎች ልብስ መልበስ ምናምን የጀመሩት ሰውነታቸው ራቆታቸው እንዳይሆኑ ነበር የተሰራው ለመጀመሪያ ጊዜ ልብስ ማለት ነው። አሁን ላይ ግን ልብስ ሰውነታችንን ከመሸፈን አልፎ ለማስዋቢያም እየተጠቀምንበት ነው ብዬ አስባለሁ ማለት ነው። አሁን አሁን ለምሳሌ አንድ የሆነ ልብስ አለ። ዋጋው አንድ ሺህ ነው እንበለውና ያ ልብስ ሌላ ልብስም አለ አስር ሺህ ነው። ከዛ ሁሉንም ሰውነታችን ይሸፍናሉ ግን የቱን ነው የምንገዛው አብዛኛው ጊዜ ያ የአስር ሺህ ብር ልንገዛ እንችላለን ለምንድነው ያ የአስር ሺህ ብር መንገዛው ብለን ስንጠይቅ ቆንጆ ከሆነ ያ ልብስ። እንዲያስውበን ቆንጆ ቆንጆዎች እንድንሆን ምናምንም ብለን እንገዛለን ማለት ነው። እና አብዛኛው ጊዜ አሁን እኔ እኔ አሁን ላይ ችግር እየሆነብኝ ያለው ማለቴ በቃ ትክክል ነው ብዬ የማላስበውን ነገር። በጣም አንዳንድ ልብሶች በጣም አጭር ልብስ በተለይ ሴቶችን የማያደርጉት ወንዶችን እንኳን ብዙ በዛ ነገር ብዙም አይደለም። ግን ሴቶች የሚለብሱት ልብስ አለ አሁን በጣም አጭር በቃ ሰውነታቸው ግልጥልጥ ያለ አይነት ልብስም ግልጥልጥ የሚያደርግ አይነት ልብስ አለ። እና እኔ እሱን አይነት እኔ ሴት ነኝ ግን እንደዛ አይነት ልብስ አለብስም። ምክንያቱም በቃ የልብስ ትርጓሜ ራሱ እኮ ሰውነታችን እንድንሸፍንበት አይደል? ጥቁም መጀመሪያ የተሰራው ስለዚህ ሰውነቴን በደንብ መሸፈን አለብኝ ማለት ነው። እና ዝም ብለው በቃ በጣም ግልጥልጥ ያለ ልብስ እንደውም አንዳንዴ በቃ ይሄ ልብስ ተብሎ ነው የሚሸጠው ምናምን የምንልበትም ሰዓት አለ። እና ይሄን ነገር መቅረት አለበት ብዬ አስባለሁ። ግን አይቀርም የማይሆን ነገር እንደሆነም አውቃለሁ ግን። ሁሉም ሰው የየራሱ ፍላጎት አለው። የፈለገው ሰው መግዛት ይችላል ግን እኔ እንደዛ አይነት ልብስ አይመቸኝም። እና ለምሳሌ አሁን አንዳንዴ እኮ ፀሀይ ምናምን ሲመታን ራሱ አላርጀክ ሊፈጥርብን ይችላል ስለዚህ ያን ያህል ሰውነታችን ባይገለጥ ምናምን ሰውነታችን የሚሸፍን ልብስ ብንለብስ ብዬ አስባለሁ። እና ሌላ ነገር ደግሞ ምንድነው? ልብስ ላይ የተለያዩ አይነት ልብሶች አሉ ለምሳሌ በየሀገሩ ይለያያሉ። ለምሳሌ እኔ እኔ ኢትዮጵያዊ ነኝ። ኢትዮጵያውያኖች የሆኑ ደግሞ አብዛኛው ጊዜ የምንለብሰው የሀበሻ ልብስ እና። ለበአል ማለት ነው እና ሽፎን ነው የሚለበሰው ኢትዮጵያ ውስጥ አሁን አሁን ግን ድሮ በቃ ሁሌ ይሄን ልብስ ነበር የሚለበሰው። አሁን አሁን ግን ምንድነው የሚለበሰው? ማለቴ ሱሪ የሆነ ቀሚስ ሆኖ ጥብቅ ያለ ቀሚስ እንደ ማለቴ አሁን ግሎባላይዜሽን እየተስፋፋ ስለሆነ በቃ አለም ላይ የሚለበሰው አይነት ልብስ ነው የሚለበሰው። ማለት ነው እንጂ ያ የድሮ የባህላዊ ልብስ ምናምን ብዙ ጊዜ ከባህል ውጪ አይለበስም ማለት ነው። እና እኔ እንደው ምንድነው ማሰብ ማድረግ የምፈልገው። አሁን ኢትዮጵያ ባህላዊ ልብሶች አሉ የኢትዮጵያ ባህላዊ ልብሶች በጥጥ ምናምን የሚሰሩ በሽመና ስራዎች የሚሰሩ አሉ። እነሱን ነገሮች እየቀሩ ነው ማለቴ እየጠፉብን ነው። እንዳይጠፉብን ለቀጣይም ምንድነው ማድረግ ያለብኝ ብዬ አስባለሁ እኔ በነዛ መልክ ያ እነዛ የባህል ልብሶች ምናምን እንደ ሽፎን ያሉ እንደ ጥልፍ ዙሪያ ምናምን የመሳሰሉት። በዘመናዊ መንገድ ማለቴ ሴቶቹ አሁን ላይ አሁን ላይ ያለው ትውልድ በሚፈልግበት መንገድ አሁን አብዛኛው ጊዜ ሴቶች ነው። ልብስ ላይ ያን ያህል ትኩረት የሚያደርጉት እና ሴቶች በሚፈልጉበት መልክ። እንደ ሱሪም ከፈለጉ በሀበሻ ልብስ የሚሰራበት ሱሪ በሀበሻ ልብስ የሚሰራበት ቀሚስም አጭር ቀሚስም ከፈለጉ ያ የሀበሻ ልብስ በአጭር ቀሚስ የሚሰራበት እድል ተፈጥሮ ያ የድሮ የባህላችን ባህላዊ አለባበሳችን እንዳይጠፋ የተቻለኝን። የተቻለኝን ነገር ማድረግ እፈልጋለሁ ማለት ነው። እንደውም አንዳንዴ ዲዛይን አደርጋለሁ ያ እነዛ ልብስ ልብስ ነው የሚሸጠው ያሀበሻ ልብስ እና። ከዛ አንዳንዴ በራሴ ሴቶች እንዴት ነው የሚወዱት ምናምን ብዬ በአዲስ በዘመናዊ መንገድ ያ የድሮ ባህላዊ የነበረው ነገር ወደ ዘመናዊ መንገድ እያመጣሁ እገኛለሁ ማለት ነው። እና በተሻለ መንገድም ለቀጣይ መስራት እፈልጋለሁ በዚህ ዘርፍ። ወንዶችም የሚለብሱበት እድል ማመቻቸት እፈልጋለሁ ማለት ነው። ያ የሀበሻ ልብስ በዘመናዊ መንገድ ተሰርቶ ምናምን ሰው እንዲወደውም በማድረግ ዘንድ ማለት ነው።

ፌብሩዋሪ ቃሉ ፌብሩዋሪ ይላል ማለት ነው ፌብሩዋሪ የምንለው ፌብሩዋሪ ወር ነው ከወራቶች አንዱ ነው። ለምሳሌ ሴፕተምበር ኦክተበር ኖቬምበር ዲሴምበር ጀንዋሪ ፌብሩዋሪ የምንለው ማለት ነው ለካቲት ወር ነው። በኢትዮጵያ አሁን ምንድነው ብለን የምንቆጥረው መስከረምን? ሰፕተምበር ይባላል ከዛ ጥቅምት ህዳር ታህሳስ ጥር ለካቲት የምንለው ወር ነው ማለት ነው። እንደውም አሁን የአሁኑ ወር የኛ የካቲት ላይ ነን ያለነው ማለት ነው። የካቲት ወር ላይ ነን ማለት ነው። አሁን ላይ ፌብሩዋሪ ወር ላይ ነን ያለነው ማለት ነው። እና ፌብሩዋሪ ወር ላይ አብዛኛው ጊዜ ምንድነው የሚፈጠረው? ከበዓል በኋላ ያለው ወር ነው ማለቴ። ኢትዮጵያ ውስጥ ምን የሆነ በዓል የሚከበር አለ? ምን የሚባል የልደት በዓል የሚባል አለ። የልደት በዓል ማለት እንደውም ሌላ ሀገርም ይከበራል። ምንድነው ይልደት በዓል አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ቀን። ስለሆነ ነው የልደት በዓል የምናከብረው ማለት ነው። እና የልደት በዓል ታህሳስ ሃያ ዘጠኝ ነው የሚከበረው። ከዛ በኋላ ከዛ በኋላ ከታህሳስ ሃያ ዘጠኝ በኋላ ደግሞ ጥር አስራ አንድ የጥምቀት በዓል ይከበራል ማለት ነው። በኢትዮጵያ በኢትዮጵያ አቆጣጠር በሌላ አላውቅም። ከዛ በዚህ ወር ሲከበር በዚህ ቀን። ከተከበረ በኋላ ጥቅ ጥር የካቲት ምናምን ያሉት አብዛኛው ጊዜ ፍስክ ነው አይ ማለቴ ጾም አይደለም። ከሮብና ከአርብ ውጪ ማለት ነው። ከዛ በኋላ ግን ለካቲት ወር ላይ ጾም ምናምን ለአብይ ጾም አብይ ጾም የሚባል አለ። አሁን ለምንድነው የሚባለው ያ? አብይ ጾም ለፋሲካ በዓል ለፋሲካ በዓል የምንጾመው አይነት ጾም አለ ለትንሳኤ በዓል ማለት ነው። ምንድነው የሚባለው አብይ ጾም ማለት ነው። እና ለካ አብዛኛው ጊዜ አብይ ጾም የሚጀመርበት ወር የካቲት ወይ ደግሞ ፌብሩዋሪ የምንለው ወር ላይ ነው ማለት ነው። አሁን ፌብሩዋሪ ወር ላይ ምንድነው የሚከሰተው ምንድነው የሚፈጠረው አሁን በክርስቲያኖች ዘንድ ማለት ነው። ፌብሩዋሪ ወር ላይ አንድ በመጀመሪያ ጾመ ነነዌ ምናምን። አብዛኛው ጊዜ የካቲት ወር ላይ ነው የሚሆነው ማለት ነው። አሁን ለምሳሌ ባለፈው ሳምንት ጾም የ ምንድነው የኖኖዌን ጾም እየጾምን ነበር ማለት ነው። ግን ጥር ሃያ ዘጠኝ ጥር አካባቢ ነበር እንዴ ያንን ጥር መጨረሻ አካባቢ ነው የጾምነው። አቢይ ጾም የሚገባው ግን አሁን የካቲት ዘጠኝ ወይ ደግሞ ፌብሩዋሪ ዘጠኝ ነው ማለት ነው የሚገባው የኛ ማለት ነው። እና ፌብሩዋሪ ወር ላይ ለክርስቲያኖች ወደ ለአብይ ጾም የሚገቡበት ወር ነው ማለት ነው። እና በጣም የተባረከ ወር ነው ማለት ነው። የካቲትን እና ሌላም የካቲት አሁን አብዛኛው ጊዜ ትምህርት ተማሪዎች ትምህርት የሚጀምሩበትም ወር ነው። እንዴት መቼ ለምንድነው ትምህርት የሚጀምሩበት ወር የሆነው? እንትን አንደኛ ሲሚስተር አንደኛ መንፈቅ አመት ጨርሰው ብሬክ ላይ ማለቴ እረፍት ላይ ይሆኑና። ከዛ በኋላ እረፍት ቆይተው ሁለት ሳምንት ሶስት ሳምንት ሊሆን ይችላል አንድ ሳምንትም ሊሆን ይችላል። ግን የሆነው ሆኖ ጥር ላይ ፈተና ተፈትነው የአንደኛ መንፈቅ አመት ማለቴ የመጨረሻ ማጠቃለያ ፈተና ተፈትነው። ከዛ የካቲት ላይ ትምህርት የሚጀምሩበት ነው ማለት ነው። ለምሳሌ እኛ አሁን ነገ ማለቴ ነገ ስንቱ ነው እለቷ ነገ አምስት ነው። ቀኑ ማለት ነው እና እለት አምስት ነገ ምዝገባ እናደርጋለን ለሁለተኛ ለሁለተኛ መንፈቅ አመት ማለት ነው። እና ደግሞ መቼ ነው የምንጀምረው ፌብሩዋሪ አስር ወይም ዘጠኝ ነው የምንጀምረው ማለት ነው። እና ፌብሩዋሪ ወር አንደኛ መንፈቅ አመት ጨርሰን ሁለተኛ መንፈቅ አመት የምንጀምርበት ወር ነው ለተማሪዎቹም ማለት ነው። እና ብዙ ብዙ ነገርም የሀገር በዓልም ሊኖር ይችላል እኔ አላውቀውም። እንጂ አሁን የካቲት ሃያ ሶስት አሁን የአድዋ ድል ይከበራል የአድዋ በዓል የካቲት ሃያ ሶስት መሰለኝ እርግጠኛ አይደለሁም ግን። የካቲት ሃያ ሶስት ይመስለኛል የአድዋ በዓልም የሚከበርበት ማለት ነው። እኛ ኢትዮጵያውያን የምናከብረው ጣሊያን ከኢትዮጵያ ጋር ጦርነት በነበረው ጊዜ። የአድዋ ድል ብለን የምናከብረው ማለት እኛ ያሸነፍንበት የዛኔ ከጣሊያን ጋር ውጊያ ሲኖር ኢትዮጵያውያን ያሸነፉበት ቀን ነው ሃያ ሶስት ብለን የምናከብረው ማለት ነው። የካቲት ሃያ ሶስት ወይ ደግሞ ፌብሯሪ ሃያ ሶ ሃያ ሶስት ብለን የምናከብረው ማለት። ሌላ ደግሞ በየካቲት ወር ላይ የተለያዩ ነገሮችን ልናደርግ እንችላለን። ለምሳሌ እቅድ ልናወጣ እንችላለን እስከ ሰኔ የሚሆን ተማሪዎች የሆንን ለምሳሌ ለካቲት ወር ላይ እንዴት አድርገን አሪፍ ውጤት እንደምናመጣ ለቀጣይ መንፈቅ አመት ምናምን እቅድም የምናወጣበት ወር ሊሆን ይችላል ማለት ነው። እና እንደውም እኔ የካቲት ወር በጣም ነው የምወዳት ምክንያቱም እረፍት ቆይተን ክላስ የምንጀምርበት ትምህርት የምንጀምርበት ወር ስለሆነ። በጣም ነው የምወደው ማለት ነው ከሌላው ወር በተሻ ባሻገር ማለት ነው። እና ደግሞ ጾም የሚጀመርበት ነው ማለቴ። እና ከአምላካችን ጋር በደንብ ግንኙነት የምንፈጥርበት ወር ስለሆነ ጾም ላይ እና ደግሞ ጾም የሚጀምርበትም ወር ነው ፌብሯሪ ማለት

ይቅርታ ቃሉ ይቅርታ ይላል ማለት ነው ይቅርታ ማለት ምንድነው አሁን የሆነ ጥፋት ስናጠፋ ምናምን ለምሳሌ የሆነ ጥፋት ካጠፋን ለሰዎች ምንድነው የምንለው ይቅርታ እንለዋ እንላቸዋለን ማለት ነው እንደ ማለቴ ያ ያጠፋነው ጥፋት ትክክል እንዳልሆነ ሲገባን እና ትክክል እንዳልሆነ ከተረዳን በኋላ ያ ሰው እንዳይቀየመን ማለቴ በእኛ ላይ ቂም እንዳይዝ ምናምን ብለን ይቅርታ እንጠይቃለን ማለት ነው እና በሰላም ነው ለምሳሌ ባደረገው ነው ነገር ስንቆጭ ማለት ነው ትክክ እንዳልሆነ ከገባን በኋላ ይቆጨናል ለምንድነው ይሄን ነገር ያደረኩት ምናምን ብለን ስና እናስብና ከዛ በኋላ ሰዎችን ላደረግናቸው ነገር ይቅርታ እንጠይቃቸዋለን ማለት ነው እና ይሄ ቃል እኔ ለኔ ትልቅ ቃል ነው ለሌላ አዎ ምክንያቱም አለም ላይ ካሉ ቃላቶች ከፍቀርማ ለምሳሌ ለኔ አለም ላይ ካሉ ቃላቶች በጣም የምወዳቸው ቃላቶች ለምሳሌ ፍቅር አንድ ነው ሁለተኛ ደግሞ ሰላም አለ ሶስተኛ ደግሞ በጣም የምወደው ቃል ይቅርታ ነው ማለት ነው ይቅርታ አሁን አለም ላይ ይቅርታ መጠያየቅ ባይኖር ኖሮ ይቺን ቃል ባትኖር ኖሮ የስንት ህይወት የስንት ሰው ህይወት ይበላሽም ሊበላሽም ይችል ነበር ብዬ አስባለሁ ማለት ነው ምክንያቱም አሁን አንድ ሰው የሆነ ጥፋት ካጠፋ ምናምን ይቅርታ ካልጠየቀው ያ ሰው የሆነ አንደኛ ነገር ጥሩም ላይሰ አይሰማውም ያ ሰው ያ የተበደለው ሰው ጥሩ ስሜት አይሰማው ያ ያጠፋው ሰው ራሱ የሆነ ጥፋት እንዳጠፋ ሁሌ ውስጡ ስለሚነግረው ሰላም አይሰማውም ማለት ነው ሁለተኛ ነገር ደግሞ በቃ ለጥፋታችን ሁሌ የሆነ ነገር መክፈል አለብን የምር በቃ ለጥፋታችን የሆነ መክፈል አለብን እና አንዳንዴ ግን መክፈል ማን ችለው ማን መልሰው ነገር አለ በቃ የሆነ ጥፋት ስናጠፋ ሰዎች ነን አዎ ጥፋት ማጥፋታችን አይቀርም ግን አጥፍተን ጥፋት በቃ ማስተካከል የማይቻል አይነት ጥፋት አለ አሁን እሱን ምንድነው ማድረግ የምናደርገው ብንል ይቅርታ ጠይቀን ነው ያንን ጥፋታችን እንዲረሳልን ማድረግ የምንችለው ማለት ነው ለአምላክም ይሁን አሁን ኃጢአት ምናምን ስንሰራ ሀጢያት ስለሰራ ማለቴ ሀጢያታችን በድጋሚ አሁን ለምሳሌ እኔ የሆነን ሰው ብሳደብ ብሰድበው ሀጢያት ነው አይደል? ስለዚህ እንዳልሰደብኩት ማለቴ አለመስደብ ማለቴ ያ ነገር መመለስ አልችልም። ማለቴ አንዴ ከሰደብኩት በቃ ሰደብኩት ነው። ሰው ለአንድ ሰው ከሰደብኩ አንድ ለምሳሌ እኔ አንዴ ከሰደብኩት ሰደብኩት ነው። ጨ መመለስ አልችልም። እንዳልሰደብኩት መሆን ማድረግ አልችልም። ግን ምንድነው ማድረግ የምችለው ያ ሰው ያ ሰው ሄጄ ይቅርታ እጠይቀውና ከዛ ሀጢያት አይሆንብኝም ማለት ነው። ደግሞም ለራሴ ደግሞ ሰላም ይሰማኛል። አሁን የሆነ ማለቴ ለአንድ ሰው የሆነ መጥፎ ነገር ስናደርገው እኮ ለራሳችንም ዝም ቢለው ያ ሰው ዝም ቢለንም ሀጢያትም አይደለም ብንባል ራሱ እኮ ህሊናችን በቃ ማለቴ ሰላም አይሰማንም ማለት ነው። ስለዚህ ሁሌ ይቅርታ ትልቅ ዋጋ ያለው ቃል ነው። ሁሌ ብንጠቀምበት አሪፍ ነው ብዬ አስባለሁ ማለት ነው። እንደውም እኔ ሁሌ ይጠቀምበታል። ይሄ ቃል ይቅታ የሚለው ቃል አፍቼም ይሁን ሳላጠፋም ሁሌ ነው የምጠቀምበት ማለት ነው። ባጠፋም ባላጠፋም ሁሌ ይቅታ የሚለው ቃል እጠቀምበታለሁ ማለት ነው። እናም ይቅርታ ስንጠቀም በሀገራችን ውስጥ፣ በአለማችን ውስጥ፣ በኑሯችን ውስጥ በሁሉም ቦታ ውስጥ ማለት ነው ሰላም ይሰማናል። ማለቴ ለሌሎች የምናስብ አይነት ሰዎች እንሆናለን። ለራሳችንም በጣም የምናስብ የምናከብር አይነት ሰዎች እንሆናለን ማለት ነው ይቅርታ ስንጠይቅ። አንዳንዶቹ ይቅርታ እንትን የሚቆጥሩት አሉ። ማለቴ ለምንድነው እኔ ይቅርታ የምጠይቀው ከፍለጉ ሌሎች ሰዎች ይቅርታ ይጠይቁኝ ምናምን የሚለው አይነት ሰዎች አሉ። ይሄ ነገር ግን ትክክል አይደለም። ምክንያቱም አንደኛ ነገር ይሄ ማለት ትዕቢት ነው ራሱ። ማለቴ በሃይማኖታችን ውስጥ አይ እኔ አላጠፋሁም እኔ እኮ ምንም ጥፋት የለብኝም ምናምን ማለት ትዕቢት ነው። ስለዚህ ትዕቢትም አይፈቀድም በቤተክርስቲያናችን ውስጥ ማለት ነው። አንድ ሰው ትዕቢተኛ እንዲሆን ቤተክርስቲያናችን አትፈቅድም። ስለዚህ የሆነ ጥፋት ስናጠፋ ምናምን ባናጠፋም ራሱ ይቅታ መጠየቅ እንዳለብን ቤተክርስቲያናችን ቅድስት ቤተክርስቲያን ታስተምረናለች ማለት ነው። እና ሁሌ ይቅርታ ስንጠያየቅ ለራሳችንም ሰላም እናገኛለን፣ ሌላ ሌላ ሰውም እንትን እንዳይለው ማለቴ ሰላም እንዲሰማው ያደርጋል ማለት ነው። በቃ በአለም ላይ እንደውም ሰላም የሚስፋፋው ጥፋት ባለመጥፋት ሳይሆን ጥፋትን ብናጠፋ ይቅርታ ስንጠያየቅ ነው። በአለም ላይ ሰላም የሆነ ወደተሻለ የእድገት ደረጃ ምናምን መድረስ የምንችለው የይቅርታ ባህል ሲኖረን ነው ማለት ነው። እና ይቅርታ ደግሞ በቃ ከልጅነታችን ጀምሮ ወይ ደግሞ ልጆች ምናምን ካሉ ይቅርታ ማለት እንዲለማመዱ የይቅርታ ሰው እንዲሆኑ ምናምን መምከር ማስተማር ምናምን አለብን ብዬ አስባለሁ። ይሄ ደግሞ በቃ ከትንሽ ነገር ነው የሚጀምረው። አሁን ትንሽ ነገር አጥፍተን ይቅርታ ምንጠይቅ ከሆነ ልጆችም እንደዛ ያደርጋሉ ማለት ነው። እና የተሻለ በኋላ

አሳ ቃሉ አሳ ይላል ማለት ነው። ወይ ደግሞ አሳ ማለት ነው። አሳ ምንድነው? አሁን ከማለቴ ከእንስሳት አንዱ ነው አሳ የሚለው አሳ የሚባለው ማለት ነው። እና የት ነው የሚኖረው? ውቅያኖስ ውስጥ፣ ባህር ውስጥ ወይ ደግሞ ሀይቅ ውስጥ ምናምን አሳዎች አሉ ማለት ነው። እና አሳዎች አብዛኛው ጊዜ በቃ ውቅያኖስ ባለበት ወይ ደግሞ ውሃ ባለበት ቦታ ነው የሚራቡት እንጂ ሌላ ቦታ ላይ መኖር አይችሉም ማለት ነው። እና ኢትዮጵያ ውስጥ ብዙ የውሃ ውሃ ስላለ ማለቴ ብዙ ሀይቆች ምናምን ስላሉ ብዙ አሳዎች አሉ ብዬ አስባለሁ። ለምሳሌ ሀዋሳ ላይ ሀይቅ አለ። ዝዋይ ሀይቅ ምናምን የሚባል አለ። እነዛ እዛ ውስጥ አሳዎች አሉ ማለት ነው። ሌላ ቦታም እንደዛው ባህዳርም አለ። ትግራይ ላይ ተከዜ የሚባል ቦታም አለ ምናምን ማለት ነው። እና ሀይቆች ሲኖሩ የሆነ ማለቴ እንትን ላይ ምንድነው የሚባለው ሀይቅ ምናምን ሲኖር አሳዎች እዛ ይራባሉ ማለት ነው። እና አሳ መብላት ደግሞ ለጤና አሪፍ ነው። ምክንያቱም አንደኛ ፕሮቲን ነው። ሌላ ደግሞ ፕሮቲን ለሰውነታችን ይሰጣል ማለት ነው። ሌላ ደግሞ ምንድነው? ፕሮቲን ለሰውነታችን እየሰጠ የአእምሮአዊ ማለቴ የአእምሮአችን በደንብ የማሰብ ችሎታ የማስታወስ ችሎታችን ምናምን እንደሚያፈጥን ማለቴ የተሻለ የማስታወስ ችሎታ እንዲኖረንም እንደሚያደርግ የሆነ ጽሁፍ ላይ አይቻለሁ ማለት ነው። እና አሳ በደንብ መመገብ አለብን ብዬ አስባለሁ። በተለይ ደግሞ ልጆች ልጆች አሳ የአሳ ስጋ መብላት አለባቸው ብዬ አስባለሁ ማለት ነው። አሳ እና አሳ እንደ አሳ ስናወራ አሁን አሳ ከውሃ ውጪ መኖር አይችልም። እና እንደውም አንዳንዴ ይሄ ከእኛ ህይወት ጋር ከህይወቴ ጋር ሳያይዘው ማለቴ አሁን አሳ ልክ ከውሃ ውጭ መኖር እንደማይችል እኔ ደግሞ ለራሴ ከቤተክርስቲያን ውጪ ህይወቴ የለኝም ብዬ ነው የማስበው። በቃ አንዴ ከቤተክርስቲያን ከወጣሁኝ አሳ ልክ ከውሃ ሲወጣ ህይወቱ ህይወቱን ያጣል አይደል? ማለቴ ህይወት አይኖረውም ከውሃ ወጥቶ ማለት ነው። እና እኔ ደግሞ ከቤተክርስቲያን ብወጣ እንደ አሳ ነኝ። እኔ ለራሴ አሳ አድርጌ እቆጥንና ቤተክርስቲያን ደግሞ እንደ ውሃ ብቆጥራት እኔ ከቤተክርስቲያን ከወጣሁ ልክ ከውሃ እንደወጣ አሳ ነው ብዬ ስለማስብ ከቤተክርስቲያን አልወጣም ማለት ነው። እና ሌላ ነገር ደግሞ አሳ በምንድነው የሚተነፍሰው? በሳንባው አይደለም የተነፍሰው። አሁን ሰዎችን እና ትንፋሽ ምን ምንድነው የምንተነፍሰው በሳንባችን ነው ትንፋሽ የምንወስደው አይደል? አሳ ግን በሳንባው አይደለም የሚተነፍሰው ማለት ነው። እርግጠኛ አይደለሁም ግን ሌላ መተንፈሻ አካል አለው። ነፋይ ነው የሚባለው ያ የሚተነፍስበት አካል ነፋይ የሚባል መሰለኝ። እና በዛ ነው የሚተነፍሰው ማለት ነው። እና አሁን አሳዎች ስንል ደግሞ ለምሳሌ አንዳንድ ሻርክ አለ አይደል ትልቅ ትልቅ አሳ የሚባል ሻርክ አለ። አሁን ሻርክ አንዳንዴ ሻርክ ምንድነው? በምንድነው ምድቡ? ማማል ነው ማለቴ የሚያጠቡ የሚያጠቡ ከሚባሉ ሻርክ አንዱ ነው። ግን አሳዎች አያጠቡም። ማለቴ ሌሎች አሳዎች ልጆቻቸው በእንቁላል ነው አብዛኞቹ ሚጫጩት ማለቴ እንቁላል በመጣል ነው የሚራቡት። ሻርክ ግን ይወልደዋል መሰለኝ። እርግጠኛ አይደለሁም። ግን እንደዛ መሰለኝ። ደግሞ ከሚያጠቡት ዘንድ ነው ምድቡ ማለት ነው። እና አንዳንዶቹ ደግሞ አሁን ላይ አሁን እንትን ላይ ምንድነው ኢቮሉሽን ላይ ማለቴ የሰው ዝግመተ ለውጥ ላይ ምንድነው? አሳዎች አንዳንዴ ማለቴ የመጀመሪያው አሁን ዝግመተ ለውጥ ላይ ያለው ነገር ለምሳሌ አሳዎች ከምን ጋር ያመሳስሏቸው ከመጀመሪያው አንሰስተር ከሰዎች አንዳንዴ ምን ይላሉማ እንትን ሰዎችና ሰዎች አንድ እንትን ሊኖሯቸው ይችላል ተብሎ ነበር። አንድ አይነት ከአንድ አይነት አንሰስተሪ ይኖራቸዋል ብለው ታስቦ ያውቃል። ማለት መጽሐፋችን ላይ ነው ያየሁት። ያነበብኩት እና እንደዛ ነው ማለት ነው። እና አሳዎች ቅድም እያልኩት እንደነበር በእንቁላል ነው አብዛኞቹ የሚራቡት። ደግሞ ከውሃ ውጪ መኖር አይችሉም ምናምን ማለት ነው። እና ከዚህም በተጨማሪ ኢትዮጵያ ውስጥ ብዙ የአሳ ዝርያዎች አሉ ማለት ነው። እንደውም ሌላ ሀገር ላይ የማይገኙ አንዳንድ የተለዩ የአሳ አይነቶች ኢትዮጵያ ውስጥም ይገኛሉ ማለት ነው። እና እነዚህን ለምግብ ለምግብነት እንጠቀምበታለን ምናምን ማለት ነው። የሚገመው ነገር ግን እስካሁን አሳ በህይወቴ ቀምሼ አላውቅም። እኔ የተወለድኩበት አካባቢ ብዙ ውሃ የሌለበት ሀይቅ የሌለበት ቦታ ስለሆነ በህይወቴ እስካሁን አሳ ያሳ ምግብ ያሳ ስጋ በልቼ አላውቅም ማለት ነው። እንደውም አሁን ለመብላት እያሰብኩ ነው። የትም ቦታ ሄጄ ገዝቼ ምናምን ለመቅመስ እያሰብኩ ነው ማለት ነው። ግን ለጤና በጣም ብዙ ጥቅም እንዳለው አውቃለሁ። ግን ለመብላት እድልን አላገኘሁም ማለት ነው። አሳው በአካባቢያችን አይገኝም። ማለትም ይቻላል ማለት ነው። አሁን ላይ ግን ቦታ ስለቀየርኩኝ ምናልባት ላገኝ እችላለሁ ብፈልግ ማለት ነው። እና አሳ እንዲህ ነው።

አፍንጫ አፍንጫ ነው ሚለው ቃሉ ማለት ነው አፍንጫ ማለት ከስሜቱ ህዋሳት ከአምስት ስሜት ህዋሳት አንዱ ሆኖ ለማሽተት ምንጠቀምበት ነው። አፍንጫ ስንል አሁን ለምሳሌ ምንድን ነው ጥቅሙ ቀን ዋናኛ ጥቁሙ? ለመተንፈስ የሆነ ማለቴ አንደኛ ለማሽተት ነው ጥቅሙ ግን አንደኛው ዋናው ጥቅሙ ግን ለማስተንፈስ አሁን አየር በአፍንጫችን አርጎ ወደ ሳንባችን እና ወደ መላ ሰውነታችን ነው ሚተላለፈው ማለት ነው። አሁን ለምሳሌ ማለቴ በአፋችን መተንፈስ ችግር ያመጣል ማለት ነው። በአፋችንም መተንፈስ እንችላለን ግን በአፋችንም ሁሌ መተንፈስ ችግር ያመጣል ማለት ነው። እና በአፍንጫችን ስንተነፍስ ነው ጤነኛዎች ምንባለው። ስለዚህ አፍንጫ የምንለው ከአምስቱ የስሜት ህዋሳት አንዱ ሆኖ ለመተንፈስ ለመተንፈስ ምናምን ምንጠቀምበት ነው ማለት ነው። እና አፍንጫ ትልቅ ጥቅም አለው ማለት ነው። ሌላው ምንድን ነው? አፍንጫ ስንል ሌላ ደግሞ አፍንጫ ላይ ጌጣጌጥ ይደረጋል እንደውም ድሮ በጣም የተለመደ ነገር ነበር። አፍንጫ ውስጥ የሆነ ጌጥ ማድረግ የተለመደ ነገር ነበር ማለት ነው አሁን አሁን ግን እየቀረ ነው። እናም ማለቴ እየቀረ ነገር ነው ኢትዮጵያ ውስጥ ድሮ ያረጉ ነበር። በሳውዲ አረቢያ ምናምን አሁንም ያርጋሉ ሌላ ሀገሮችም ያርጋሉ። ኢትዮጵያ ውስጥ ግን ድሮ ይደረግ ነበር አሁን ግን ፋሽኑ አለፈበት መሰለኝ። ምንም አብዛኞቹ ሴቶች አፍንጫቸው ላይ ጌጥ አያረጉም ማለት ነው። እኔ ግን እንደ እውነቱ ከሆነ አፍንጫዬ ላይ ጌጥ ማድረግ ደስ ይለኛል ግን። ማለቴ በሃይማኖቻችንም ስለማይፈቀድ ነው ማላረገው ማለት ነው። አብዛኞቹ ጊዜ ኢትዮጵያ ውስጥ እንደውም ሁሌም የሚያደርጉት አሁንም እያረጉት ያሉት። ሀረር ሚባል ቦታ አለ ኢትዮጵያ ውስጥ ማለት ነው። ሀረር የሚባል ክልል አለ እና የሀረር ሰዎች። የሀረር የሀረር ሴቶች ሁሌ አፍንጫቸው ላይ ጌጥ ያረጋሉ ማለት ነው። እንደውም ሁሌ እነሱ ጌጣጌጥ በጣም ነው የሚያበዙት ፀጉራቸውም ላይ ጌጣጌጥ ያረጋሉ አንገታቸውም እጃቸውም እግራቸውም በቃ ሁሉ ቦታ ላይ ጌጣጌጥ ያረጋሉ ማለት ይቻላል ማለት ነው። አፍንጫቸውም ራሱ ጌጥ ያረጋሉ ግን የነሱ አለባበስ የነሱ ጌጣጌጥ ሲያረጉ ምናምን በጣም ነው እኔ እንትን የሚያደርጉኝ ሚስቡኝ ማለት ነው በጣም ነው ሚስቡኝ ግን። እኛ በሃይማኖታችን በክርስትና እምነት በኦርቶዶክስ አይፈቀድም አፍንጫ ውስጥ ጌጥ ማረግ ስለማይፈቀድ ነው ማረግ ያልቻልኩውት ማለት ነው። ግን ደስ ይለኛል ባረግ ደስ ይለኝ ነበር። እና ሀረር አካባቢ ያሉ ሴቶች እንደዛ ያረጋሉ ማለት ነው። ሌላ ቦታ ደግሞ ምንድን ነው? አሁን አፍንጫ ላይ ጌጥ ማረግ ለምሳሌ ሳውዲ አረቢያ ምናምን ቦታ የመሳሰሉት ቦታዎች የተለመደ ነው። ኢትዮጵያ ውስጥ ራሱ ከሀረር በተጨማሪ ሶማል ሶማል ሚባል ቦታ አለ። እነሱም የተሻለ አፍንጫ ላይ ጌጥ ያረጋሉ ማለት ነው። አሁን አፍንጫ ሲነሳ ግን ምንድን ነው ሌላ አሁን አፍንጫችን የሆነ ስንታመም ምናምን ወይም ጉንፋን ሲይዘን ምናምን ማሽተት አንችልም ማለት ነው። እንደውም መጽሐፋችን ላይ ምን አለ አፍንጫ ከማሸተትም አልፎ ለመቅመስም የሆነ የሆነ ጣዕም ለማወቅም በጣም ነው ሚረዳው። ሚል ጽሁፍ አይቼ ነበር ማለት ነው። እንደውም እንደውም ይሄ ለማረጋገጥ ይላል መጽሐፋችን የሆነ ፈተና የሆነ ቤተ ሙከራ ሄደን እንድንሞክረው የተፈለገው ማለት ነው። ይሄንን ለመሞከር አፍንጫችን ከማሽተት ማጥፎ ለጣዕምም የሆነ ነገርን ጣዕሙን እንድንለይ በደንብ እንደሚረዳን እንድታውቅ ያህል ይላል። ምግብ አንደኛ አፍንጫችን ሳትይዙ ማለት እንደ ኖርማል ሁሌ እንደምንቀምሰው ቅመሱት ይላል የሆነ ምግብ ለምሳሌ የሆነ ቾኮሌትም ሊሆን ይችላል ለምሳሌ ቾኮሌቱ አፍንጫችሁ ሳትይዙ ቅመስሱት ይላል። ከዛ በኋላ ደግሞ ቸኮሌቱን አፍንጫችሁ ይዛችሁ ቅመሱት ይላል። እና ጣዕሙን እንዴት አገኛችሁት ምናምን ይላል ያ መጽሐፍ ማለት ነው። እና እኔ ያንን ነገር ለማድረግ ሞክሬ ነበር ግን እኔ በቃሪያ ነበር የሞከርኩት። ከዛ አፍንጫዬን ሳልይዝ ስበላው ቃሪያው በጣም መረረኝ በጣም ማለት በጣም ማለት ነው በቃ ልበላው ራሱ አልቻልኩም ቃሪያውን ማለት ነው። ሁለተኛ ደግሞ ቃሪያው አፍንጫዬን ይዤ ስበላው ምንም ብዙም ጣሙ ብዙም አልመረረኝም ብዙ ጣሙ አልታወቀኝም ማለት ነው። እና ይሄ የሚያመለክተው ምንድን ነው? አፍንጫችን ከማሽተትም አልፎ ለጣምም ለመቅመስም እንደሚጠቅም ያ የሞከርነው ነገር አፍንጫዬ ይዤና ሳልይዝ የሞከርኩትን ነገር አረጋገጠልኝ ማለት ነው። እንደውም ፈተና ላይም ራሱ ነበር አፍንጫችን ከማሽተት አልፎ ለጣዕምም እንደሚጠቅምና እንደማይጠቅም የሚገልጥ አይነት ፈተና ነበር። ሀገራዊ ፈተና ስንፈተን እንደውም ይሄ ጥያቄ አይወጣም ብዬ ነበር ያሰብኩት ግን አወጡት ማለት ነው። ጥያቄ ላይ አግኝቼው ነበር እዛም ብሄራዊ ሀገራዊ አስራ ሁለተኛ ፈተና ላይ ሀገራዊ ፈተና ላይ ነበር ማለት ነው። እና አፍንጫችን ከማሽተትም አልፎ ለመቅመስም ለመቅመስም ብዙ አስተዋጽኦ አለው ማለት ነው።

ማስተካከያ ቃሉን ማስተካከያ ይላል ማለት ነው። ማስተካከያ ስንል ምን ማለት ነው? አሁን የሆነ የተሳሳተ ነገር ምናምን ሲኖር የምናስተካክልበት መንገድ ነው ማለት ነው። እና ማስተካከያ በብዙ ነገሮች ይሰጣል ለምሳሌ። ትምህርት ላይ። ለምሳሌ ትምህርት ላይ ማለት ነው የሆነ ጥያቄ ምናምን ስንሰራ ከተሳሳትን ማስተካከያ እናደርግበታለን። ለምሳሌ እኔ ሁሌ ማለት ነው ሂሳብ ጥያቄ ምናምን ስሰራ ማለት ነው። ምን ያጋጥመኛል? ተሳስቼ ምናምን እሰራዋለሁ ማለት ነው። አብዛኛው ጊዜ ስህተቱን እንደውም የሚያጋጥመኝ የት ነው? በቃ ቀላሉ ጥያቄ ውስጥ ነው እንጂ ከባዱ በቃ ስለምፈራ ተጠንቅቄ ምናምን ነው የምሰራው ማለት ነው። እና ማስተካከያ አብዛኛው ጊዜ አያስፈልገውም ማትስ የምሰራውን ምን ማለት ነው። ሌላ ግን ሌላ አንዳንዴ ቀላል ጥያቄ ሲሆን አይ በቃ ይሄ ቀላል ነው ምናምን ብዬ ስለማስበው። ምንድነው እሳሳታለሁ መሃል ላይ ማለት ነው መሃል ላይ ምናምን እየሰራሁ ያለው እሳሳታለሁ ማለት ነው። እና ስሳሳት ምንድነው የማደርገው? ማስተካከያ አደርግበታለሁ ማለት ነው። እና በቃ ይሄንን ነገር ማትስ ማትስ እና ማትስ ፊዚክስ ምናምን ስንሰራ ፊዚክስ ጥያቄዎች እና ማትስ ጥያቄዎች ስንሰራ የተለመደ ነገር ነው መሳሳታችን ደግሞ ከዛ ደግሞ ማስተካከያ ማድረጋችን የተለመደ ነገር ነው ማለት ነው። ሌላ ነገር ደግሞ ምንድነው? ማስተካከያ የምናደርግበት ቦታ የት ነው? እንትን ላይ አሁን የሆነ ፈተና ሰርተን ፈተና ፈተና እንሰራለን አይደል? ከዛ ፈተና ፈተናችን ሲ የሆታረምነ አስተማሪዎቹ ሲያርሙ ምናምን ይሳሳታል አብዛኛው አንዳንዴ ይሳሳታል ማለት ነው። አንዳንዴ አልፎ አልፎ ይሳሳታል። እንደውም ባለፈው እኔ ሎጂክ ትምህርት ስንማር ሎጂክ ኤንድ ክሪቲካል ቲንኪንግ የሚባል ትምህርት እንማራለን በአማርኛ አይደለም የምንማረው በእንግሊዘኛ ነው የምንማረው። እና ያንን ትምህርት ከሃምሳ ፈተና ነበረን አጠቃላይ ፈተና ማለት ነው። ከዛ ፈተናዬ እኔ ያገኘሁት አርባ ሁለት ነበር። ከአምሳ ላይ ግን ያገኘሁት ከዛ ግን ምን አለው አስተማሪው አስራ ዘጠኝ አለው ማለት ነው። ከሃምሳ አስራ ዘጠኝ አገኘሽው? ተብሎ ተጽፎልኛል እዛ ፈተና ወረቀቴ ላይ ማለት ነው። እና መጀመሪያ ሳየው በጣም ነበር የደነገጥኩት። ትምህርት ቤታችን ውስጥ ደግሞ ግቢያችን ማለት ነው የዩኒቨርሲቲ ተማሪ ነኝ። ግቢያችን ውስጥ ከሃያ በታች የሆነ አይነት ትምህርት ካገኘን። በቃ ከአጠቃላይ ፈተና የአጠቃላይ ፈተና ከሃያ በታች ካገኘን ኤፍ ነው የምናመጣው። ማለቴ ቀጣይ አመት ያንን ትምህርት በድጋሚ እንማረዋለን ማለት ነው። እና ለምሳሌ በአምስት አመት ዲግሪ የምንይዝ። ከነበር በስድስት አመት ነው ዲግሪ የምንይዘው ማለት ነው። በቃ አንድ አመት እንወድቃለን እንደግማለን። አንድ አመት እንጨምራለን ማለት ነው። እና አስራ ዘጠኝ ሳየው በጣም ነበር የደነገጥኩት። በቃ ቀጣይ አመት መድገሜ ነው ምናምን አልኩ። ከዛ ደግሞ ግን ያን ያህል አልከበደኝም ነበር ማለቴ ሎጂክ ኤንድ ክሪቲካል ቲንኪንግ ጥያቄው በጣም ከባድ ነው የሚያመጡት። ግን በደንብ አጥንቼ ስለነበር ያን ያህል አልከበደኝም ነበር። ምናልባት ኤክስ ቢገባኝ ራሱ ከአስር እንደማይበዛ እርግጠኛ ነበርኩኝ ማለት ነው። ከዛ አስተማሪው ሄጄ ስጠይቀው። ለካስ በሌላ ኮድ ታርሞ ነበር ማለቴ። በኮድ ነው የምንፈተነው አሁን የኔ ኮድ እና የሌላ ሰው ኮድ ይለያያል ማለት ነው። እና የኔ ኮድ ሁለት ነበር እና ያ የታረመው ደግሞ በኮድ አንድ ነበር ለዛ ነበር አስራ ዘጠኝ ያመጣሁት ማለት ነው። ከዛ በድጋሚ ማስተካከያ እንዲደረግለት ለአስተማሪው ሰጠሁት ማለት ነው። ከዛ አስተማሪው ማስተካከያ አድርጎ ደግሞ ሰላሳ ሰባት ነው ያገኘሽው አለኝ። እንዳገኘው ተጽፎ በድጋሚ ሰጠን አስተማራችን ያ ፈተና ወረቀቱ ማለት ነው። ከዛ ደግሞ ሳየው ሰላሳ ሰባት አላመጣም። ከዛ በድጋሚ ተስተካክሎ እኮ ነው ብሎ ማሰካከያ ተደርጎበት ብሎ ነው። በድጋሚ የሰጠኝ ሰላሳ ሰባት ማለት ነው። ከዛ በኋላ ሳየው አሁንም አንድ አምስት አምስት ማርክ ነበረኝ ማለት ነው። ማለት አርባ ሁለት ነበር የማገኘው ከዛ የት ነው ማስተካከያ ያልተደረገበት ቦታ? እዛ ሾርት አንሰር ነበር። አጭር መልስ ሲጻፍ የሚል ነበር። እዛ ላይ ሁሉንም ትክክል ነበር የሰራሁት አምስት ጥያቄ ነበሩ። አምስቱ ትክክል ነበር የሰራሁት ግን እሱን ረስቶ ሳያርመው ሳያስተካክለው ቀርቶ ነበርና። ከዛ ሳሳየው አስተማሪው እሱንም ደግሞ በድጋሚ አስተካከለው ማለት ነው። እና ከዛ ሲያስተካክለው አርባ ሁለት ከአምሳ አገኘው ማለት ነው። እና ማስተካከያ። ከትምህርት በትምህርት ቤት መሃል ለማስተካከያ በህይወታችንም ማስተካከያ እናደርጋለን። በሌላ ነገርም በብዙ ነገሮች ማስተካከያ እናደርጋለን ማለት ነው። እና ማስተካከያ በጣም ጥቅም አለው በቃ ጥፋት ብቻ አጥፍተን ዝም ቢባል ኖሮ በቃ አለም። እንትን የተራጋጋ አይሆንም ነበር ማለት ነው። ለምሳሌ እኔ ወድቄ ነበር ማለት ነው ማስተካከያ ባይደረግ ኖሮ። ያረመውን አስተማሪ ባያስተካክልልኝ ኖሮ እወድቅ ነበር ማለት ነው። እና ማስተካከያ በጣም

ኦገስት ቃሉ ኦገስት ይላል ማለት ነው። ኦገስት ማለት ከአሥራ ሁለትቱ ወራቶች በኢትዮጵያ ደግሞ ከአስራ ሶስቱ ወራቶች አንድ ወር ነው ማለት ነው። የአንድ ወር መጠሪያ ስም ነው ኦገስት ማለት ነው። ለምሳሌ ሴፕቴምበር ኦክተበር ኖቨርንበር ዲሰምበር ጀነራሪ ፌብሩዋሪ ማርች አፕሪን ሜይ ጁን ጁላይ ኦገስት የምንለው አስራ ሁለተኛው ወር ነው አስራ ሁለተኛ ወር ነው ማለት ነው። ኦገስት ደግሞ በአማርኛ ደግሞ ምንድነው የሚባለው? ነሀሴ ነው የሚባለው ማለት ነው መስከረም ጥቅምት ህዳር ታሳስ ጥር የካቲት መጋቢት መያዣ ጉንበት ሰኔ ሀምሌ ነሀሴ ማለት ነው አስራ ሁለተኛ ወር። ቅድም በእንግሊዘኛ ያወራሁትን አሁን በአማርኛ ሲሆን ደግሞ እንደዛ ነው ማለት ነው በቅዳም ተከተል ነው ማለት ነው። እና ኦገስት ማለት ነሀሴ ወር ላይ ማለት ነው። እና ነሀሴ ወር ላይ በጣም እኔ ኦገስት ወርን በጣም ነው የምወደው ለምንድነው የምወደው? ለምንድነው ነሀሴ ወረን ወይ ደግሞ ኦገስት ወርን የምወደው? ምክንያቱም በቤተክርስቲያናችን ውስጥ በኦገስት አስራ ስድስት ወይ ደግሞ ነሀሴ አስራ ስድስት የሚቤታችን የቅድስት ድንግል ማርያም የእርገት ቀን ተብሎ የሚከበር ትልቅ በዓል አለ ማለት ነው ቤተክርስቲያናችን ውስጥ ማለት ነው። እና ያንን በዓል በቤተክርስቲያን ውስጥ በመዝሙር ምናምን ነው የሚከበረው። በመዝሙር በቦጎ አድራጎት የበጎ አድራጎት ስራ በመስራት እና በማመስገን የእመቤታችን የእሚቤታችንን የሚቤታችንን ትልቅነት የእሚቤታችንን ንጽህና ምናምን ንጽህና ስለሷ እየተወራ ነው የሚውለው። ኦጎስት አስራ ስድስት ማለት ነው ሌላ ቀንም ይወራል ግን በቃ ኦጎስት አስራ ስድስት ሲሆን ወይ ደግሞ ነሀሴ አስራ ስድስት ሲሆን። ስለ እርገቷ ማለቴ እመይታችን ቅድስት ድንግል ማርያም እንዴት ከሞት እንደተነሳች እንዴት ልጇ ከሞት እንዳስነሳት። እና እንዴት ደግሞ እንዳደረገች እና ለቶማስም በመጀመሪያ እንዴት ለቅዱስ ቶማስ ሐዋርያው ቅዱስ ቶማስ እንዴት በመጀመሪያ እንዳያት ቅዱስ ቶማስን በመጀመሪያ እንዴት እንዳያት ምናምን። የሚወራበት ስለ እርገቷ በቃ በአጠቃላይ ስለ እርገቷ የሚወራበት ቀን ነው ማለት ነው። ነሀሴ አስራ ስድስት ምክንያቱም የእመቤታችን የቅድስት ድንግል ማርያም የእርገት ቀን ስለሆነ ማለት ነው። እና በዚህ ከዚህም ባለፈ ማለት ነው ኦገስት አስራ ስድስት ላይ። እንትን ላይ ምንድነው የሚባለው እዛ ኢትዮጵያ ውስጥ ወይ ኢትዮጵያ ውስጥ? በተለይ ደግሞ ትግራይ አካባቢ ላይ ማለት ነው። የሆነ ኦጎስት አስራ ስድስት ላይ የሚከበር በዓል አለ ምንድነው የሚባለው በዓሉ? ያሽንዳ በዓል ነው የሚባለው ኦጎስት ሃሳ ስድስት ላይ የሚከበረው ማለት ነው። መሰረቱም መጀመሪያ ያ በዓል መከበር የጀመረው በቤተክርስቲያን። ማለቴ የእርገት በዓል ነው። የእመቤታችን የቅድስት ድንግማርያም የእርገት በዓል ስለሆነ ነበር መከበር የተጀመረው በቤተክርስቲያን ውስጥ ማለት ነው። ከዛ ግን በዛ በዛ እያለ በቃ አንድ ባህልም መቆጣጠር ጀመር ያ ኦገስት አስራ ስድስት። መቆጣር እንደ ባህል ተቆጥሮ ትልቅ በዓል ባላሸንዳ ተብሎ መከበር ጀመረ ማለት ነው። እና አሁን ላይ ባላሸንዳን መጀመሪያ የእርገት ባል አዎ ክርስቲያኖች ብቻ ነበር የምናከብረው ኦርቶዶክስ ይሆን ብቻ ነበር የምናከብረው ማለት ነው። ከዛ ግን ኦጎስ አስራ ስድስት ያ ሃይማኖታዊ ባል የነበረው። ቤተክርስቲያን ውስጥም ይከበራል ግን እንደ ባህልም ተቆጠረና ሙስሊሞችም ክርስቲያኖችም ሌላ ሃይማኖት ያላቸውም ራሱ ማክበር ጀመሩ ማለት ነው። ትግራይ አካባቢ የሚገኙ ማለት ነው እና እንዴት ነው ያ ባል የሚከበረው? ሴቶች የባህል ልብስ ይለብሳሉ እንደ ሽፎን ጥልፍ ዙሪያ ምናምን የመሳሰሉት ማለት ነው። ከዛ ከዛ በኋላ እንዴት ነው እንደው የሚቆጠረው? አስራ አገስት አስራ ስድስት ወይ ደግሞ ነሀሴ አስራ ስድስት። ቀን የሴቶች የነጻነት ቀን ተብሎ ነው እንደውም የሚቆጠረው ማለት ነው የሚታሰበው። ከዛም ያንን ጊዜ አሸንዳ የሆነ የሚዘፍኑት ዘፈን አለ እየዘፈኑ ቤት ቤት ወደ ቤት ቤት እየዞሩ ምናምን ገንዘብ ይሰበስባሉ ማለት ነው። ድሮ ያ ገንዘብ የተሰበሰበው ለ ለቦጓ ድራጎት ለቤተክርስቲያን መስሪያ ማለቴ ቤተክርስቲያን ይሰራል አይደል? ለቤተክርስቲያን የሚሰራበት ምናምን ይውል ነበር የሚሰበስቡት ሴቶቹ የሚሰበስቡት ገንዘብ ማለት ነው። ለተቸገረም ሰው ይሰጥ ነበር። ለበቃ ጧፍ ሻማ ምናምን ለቤተክርስቲያን መግዣ ይውል ነበር ድሮ ማለት ነው። ሴቶች ሲሰበስቡት አሁን አሁን ግን ገንዘብ ይሰበስባሉ ከዛ ግን ለራሳቸው ነው የሚጠቀሙበት ማለት ነው። እና እና ይሄን ነገር ከሃይማኖታዊ በዓል አልፎ ወደ ባህላዊ ሆና ትክክል ነው ብዬ አላስብም። ምክንያቱም ሃይማኖታዊ ባዓል ስለሆነ በሃይማኖታዊ መሰረት ነው መከበር ያለበት ብዬ ነው የማስበው። እኔ አሁን የአሸንዳ በዓልን አልቀበለውም ምክንያቱም የመቤታችን የቅድስት ድንግል ማርያም የእርገት ቀን ነው ስለዚህ በቤተክርስቲያን ውስጥ ነው መከበር ያለበት። እንጂ እንደ አሁኑ መጠጥ ቤት ኮንሰርት ቤት ምናምን ሆኖ ሊከበር አይገባም ነው ብዬ የማስበው ማለት ነው

አልጋ ቃሉ ምን ይላል አልጋ ይላል ማለት ነው አልጋ ምንድነው? ጥቅሙ መጀመሪያ አልጋ ለመተኛት ነው የምንጠቀምበት አልጋ እንቅልፍ። ሲመጣን ምን ተኛበት እቃ ነው ማለት ነው። እና አልጋ ከምን ከምንድነው የሚሰራው? አንደኛ ከብረት ነው የሚሰራው ከብረት የሚሰራ አልጋ አለ። ሁለተኛ ደግሞ ድሮ ድሮ የነበረው እንደውም ከብረት ከብረት ከመሰራቱ በፊት ሌላ ሀገር አላውቅም ኢትዮጵያ ውስጥ ግን ከመንሰራ ነበር። ከሽቦ ሽቦ የሽቦ አራት የሚባል ነበር ማለት ነው ከሽቦ ነበር የሚሰራው። ድሮ አልጋ ማለት ነው ከዛ የአልጋ የሆነ በጣም ማለቴ በጣም የድሮ ነው እና አሁን ላይ የለምም ማለት ይቻላል። እኔ እንደውም አንተ ነበር ያየሁት ማለት ነው። ከዛ በፊት ግን ደግሞ ሌላ ሌላ አልጋም ነበር ከጭቃ የሚሰራ አልጋ። ከጭቃ የሚሰራ አልጋ ነበር በቃ ገጠር አካባቢ ምናምን እንደውም ያ የእናቴ የአያቶቼ ቤት ምናምን ሲሄድ የድሮ የድሮ እቃዎች አሏቸው። አልጋም አላቸው አሁን በዘመናዊ መልክ የተሰራ ግን የድሮ እቃዎች አሏቸው በጭቃ የተሰራ አልጋ እዛ ላይ አይቼ ነበር ማለት ነው። ድሮ ልጅ እያለሁ አምስት አመቴ ምናምን እያለሁ ሄደን ነበር ከእናቴ ጋር ሄጄ ነበር እና። እና ያ ቦታው ላይ በቦታው ላይ የጭቃ አልጋ አይቻለሁ ማለት ነው ከጭቃ የተሰራ አልጋ። ሌላ ደግሞ ቅድም እዳልኩት የሽቦ አልጋም አለ። ሶስተኛ ደግሞ አሁን ላይ ከብረት የተሰራ አልጋም አለም። ከብረት የተሰራ አልጋ ማለት ነው እንደውም ከአስር አመት ምናምን በፊት በቃ የተስፋፋ አልጋ እሱ ነበር ማለት ነው። ከዛ በኋላ ደግሞ ከዛ በኋላ የመጣ ደግሞ ከምንድነው ከጣውላ የተሰራ ከእንጨት ወይ ደግሞ ከጣውላ የተሰራ የሚያምር አልጋ መስራት ተጀመረ ማለት ነው። እና አብዛኛው ጊዜ አሁን ቤታችንም ጭምር ያለው አልጋ ከጣውላ የተሰራ አልጋ ነው ማለት ነው። እና አሁን ላይ አልጋ በቃ በሚያምር ሁኔታ ምናምን ነው የሚሰራ ማለት ነው። ከዛ ግን በኋላ መጀመሪያ ከጠውላ ብቻ ነበር የሚሰራው አሁን አሁን ደግሞ በምን መሰራት ጀመር። ስፖንጅ ይደረግበታል ምናምን ማለት ነው በቃ በጣም በሚያምር ሁኔታ የሆነም መዋቢያ ነገር ይደረግበታል ምናምን ማለት ነው። እንደዛ ነው የሆነው በአሁኑ አልጋ ላይ አልጋም። እና በጣም ነው ደስ የሚለው የአሁኑ አልጋዎች በጣም ደስ ይላሉ ለአይን ለአይንም ለማየት። ማለቴ መጀመሪያ ነገር የሆነ ነገር የሆነ ነገር ለመውደድ በአይናችን ማየት አለብን አይደል በመጀመሪያ በአይናችን ነው አይተን ከወደድነው ነው የምንጠቀምበት አይደል። ማለቴ ያልወደድነውን ነገር መጠቀም ደስ አይልም ማለት ነው። እና አሁን ላይ ያለ አልጋዎች በቃ ለአይንም በጣም ሚስቡ አይነት ተደርጎ ነው እየተሰሩ ያሉት ማለት ነው። ፈርኒቸር ላይ ወይ ደግሞ የጣውላ ስራውን ስራዎች የሚሰሩ ሰዎች በጣም በሚያምር በቃ በሚገርም አይነት ጥበብ ነው የሚሰሩት ማለት ነው። አንዳንዴ እኮ ሳታስበው ራሱ አሁን መንገድ ላይ ሳልፍ እኔ ምንድነው? የሚያጋጥመኝ አብዛኛው ጊዜ መንገድ ላይ ሳልፍ ማለት ነው። በጣውላ ጣውላ የሚሰሩት ሰዎች አሉ አይደል ወይ ደግሞ ፈርኒቸር ያላቸው ሰዎች ማለት ነው። በዛ በኩል ሰልፍ ሳላስበው አንዴ የሆነ አልጋ ገዝቼ አውቃለሁ በጣም የሚያምር አልጋ ሆኖ አሰራሩ ሳልፈልግ ማለት ሳላስብበት ገዝቼዋለሁ ማለት ነው። እና የአልጋ አሁን ዋጋው ድሮ እስከ ስንት? ይደርስ ነበር ድሮ ከአስር አመት ምናምን በፊት የጣውላ አልጋ እስከ ስምንት ሺህ ምናምን ነበር ዋጋው በቃ እስከ ስምንት ሺህ እስከ ስድስት ሺህ አይደለም እስከ ስምንት ሺህ ነበር አዎ ከአስር አመት ምናምን በፊት። አሁን ላይ ግን የአንድ አልጋ የአንድ አልጋ ዋጋ እስከ ሰማንያ ሺህ ምናምን ነው የሚደርሰው እስከ መቶ ሺህ። እስከ ሰማንያ ሺህ ነው የሚደርሰው ማለት ነው። እና አሁን ላይ አዎ ልክ ናቸው ማለቴ። ያ ጠውላ ጠውላው የሚገዛበት ምናምን የሚሰራበት ማቴሪያል። ቁሳቁስ አሉ እና በጣም ብዙ ፕሮሰስ አልፎ ስለሚሰራ ዋጋው ያን ያህል ቢሆንም ምንም እንትን አይደለም ማለት ነው። ማለቴ ዋጋው እንደዛ ቢሆንም ራሱ አይፈረድባቸውም። እንደዛ ውድ ቢሆንም ራሱ ማለት ነው። እና አሁን ላይ አግጋ በጣም በሚያምር ሁኔታ የተሰራ ነው ማለት ነው። ሌላ ነገር ደግሞ ምንድነው? አልጋ ስናነሳ ማለት ነው። አልጋ አሁን ለምሳሌ እኔ አልጋዬ ላይ ቁጭ ብዬ ላጥና ምናምን ካልኩኝ በቃ ማጥናት አልችልም ዝም ብዬ ነው የምተኛው በቃ ማለት ነው። እንደውም እኔ አንዳንዴ ምንድነው? የምለው ኮንዲሽን ዲስቲሙላስ ይዞኝ ይሆናል ወይ ምናምን እላለሁ አሁን ኮንዲሽን ዲስቲሙላስ ማለት ያ ኢቫን ፖቭሎቭ። ውሻው ላይ የሞከረው ነገር ነበር አይደል ያ የሞከረው ፈተና ነው አይደል? እና እኔም አልጋዬ ላይ ሁሌ ቁጭ ስል በቃ እንቅልፍ እንቅልፍ ነው የሚለኝ በቃ ማለቴ ሌሊት ተኝቼም ቢሆን ምናምን ቀን ቁጭ ካልኩበት አልጋዬ ላይ እንቅልፍ እንቅልፍ ነው የሚለኝ ማለት ነው። እና ከአልጋው ጋር የሆነ ኮንዲሽን ቲምሎስ ሆኖ ሆኖብኛል ምናምን እያልኩኝ ነበር ለራሴ ማለት ነው እና። ተመችቶን እንድንተኛ ምናምን ነው የሚያደርገው አልጋ አሪፍ አልጋዎች እንደዛ ነው የሚያደርጉት ማለት ነው። እና አልጋ ለሱ ነው

አመሰግናለሁ ቃሉ ምንድነው የሚለው አመሰግናለሁ ነው የሚለው ማለት ነው። አመሰግናለሁ ማለት። አሁን አብዛኛው ጊዜ የሆነ ሰው የሆነ በሆነ ስራ ወይ ደግሞ በሆነ ነገር ሲረዳን ወይ ደግሞ ለኛ የሆነ ውለታ ቢውልልን ወይ ደግሞ የሆነ ነገር ባያደርግልን ትንሽም ነገር ቢሆን የሆነ ነገር የሆነ ሰው ካደረገልን ምንድነው የምንለው አመሰግናለሁ ነው የምንለው ማለት ነው። እናም አመሰግናለሁ ማለት ራሱ ዝም ብለን አመሰግናለሁ ስንል መባረክ ነው ብዬ አስባለሁ ነውም ጭምር አስባለሁ ሳይሆን ነው እውነታውም እንደዛ ነው። አሁን አመስጋኝ የሆነ ሰው በቃ የተባረከ ሰው ነው ማለት ነው ለኔ ማለት ነው። እንደውም ሁሌ አመስጋኝ መሆን የሚጀምረው አምላካችንን በማመስገን ነው እንጂ ሰዎችን በማመስገን ነው ብዬ አላስብም። መጀመሪያ አምላካችን ስላደረገልን ነገር በሙሉ አመሰግናለሁ ማለትን መቻል አለብን። ምክንያቱም አሁን አሁን ስንፈጠር ራሱ እኮ እግዚአብሔርን ፈጠረን በቃ ምናምን ብለን አይደለም አይደለም የፈጠረን አምላካችን አምላካችን የፈጠረን እኮ እኛ መፈጠር ስለፈለግን ምናምን አይደለም በቸርነቱ በቸርነቱ ነው እኛን የፈጠረን ማለት ነው። ይሄ ስል አሁን መጀመሪያ አሁን እኔ ስፈጠር ስወለድ አምላኬ ሆይ በቃ እንድፈጠር አለም ውስጥ እንድወለድ አድርገኝ ምናምን ብዬ አይደለም። የፈጠረኝ ማለት ነው እሱ በጎ ስለሆነ ነው እሱ በጎ ቸር ስለሆነ ነው እኔን የፈጠረኝ ማለት ነው። እናም ስለፈጠረን ስለተፈጠርን ብቻ አለም ላይ ስለተፈጠርን ብቻ አመሰግናለሁ ማለት አለብን ማለት ነው። ግን አለም ላይ መፈጠራችን ብቻ ማልቴ አንዳንዴ ዋጋም ላይኖረው ይችላል እንዴት ነው ይሄ ያልኩት? አሁን የተፈጠንበት አምላካችን ለእኛ የፈጠረበት አላማ አለ አይደል ለምሳሌ አምላካችንን እኛ የፈጠረን እሱን አመስግነን ክብሩን እንድንወርስ ነው የፈጠረን ማለት ነው። አሁን አሁን እኛ የአምላካችንን ክብር መውረስ አለብን ማለት ነው። እኛ የሰው ልጆች የተፈጠርነው አላማ ምንድነው? የእሱን ስም እናመሰግንና እሱ ስላደረገልን ነገር እናመሰግነውና ከዛ በኋላ የእሱን የእሱን መንግስት እንወርሳለን ነው። ነው መጽሐፍ ቅዱስ የተጻፈው እንደዛ ነው። ስለዚህ አሁን እንደውም በጣም የሚገርመው ነገር እኮ የእሱም እሱም አለም ላይ ማለት የሰው ልጆች የተፈጠነ ነው። የአምላካችንን ስም አመስግነን የሱን እንትን መውደስ ነው አይደል መንግስት መውደስ ነው ብያለሁ አይደል? ይሄ ግን ይሄ ውስጥ በዚህ ውስጥ ራሱ ምን አለ አመሰግናለሁ ማለት አለ ማለት ነው። እና ስለዚህ አንዳንድ ነገር ስለተደረገልንም ሆና ስላልተደረገልን ነገር አመሰግናለሁ ማለት መቻል አለብን ማለት ነው። እንደውም ይሄ ጥቅስ ይሄ ንግግር ያመጣሁት ከሆነ ጥቅስ ተነስቼ ነው። ምንድነው የሚለው ጥቅሱ ስላደረክልኝና ስላላደረክልኝ ነገር ሁሉ አመሰግናለሁ ነው የሚለው ማለት ነው። እና ለምንድነው እንደዛ የተባለው ምናምን ብዬ ማሰብ ጀመርኩኝ ለመጀመሪያ ጊዜ ያ ጥቅስ ያነበብኩት። አስራ ሁለት አመት እያለሁ ነበር። ከዛ አሰብኩኝ እንዴት ነው ስላተደረገልኝ ነገር ነው የማመሰግነው እንጂ። እንዴት ነው ስላልተደረገልኝ ነገር የማመሰግነው ምናምን ብዬ አሰብኩኝ ማለት ነው። እና ምንድነው እሺ ስለተደረገልን ነገር አምላካችን ስላደረገልን እናመሰግነዋለን አይደል? ይሄ እውነት ነው። ስላልተደረገልንስ እንዴት ነው የምናመሰግነው ምናምን ብዬ አሰብኩ። እና አንድ ሰው ሲመልስልኝ እንዴ ምን ብለው ነበር የመለሰልኝ? ለምሳሌ ሳልተደረገልን ነገር ማለት ነው ለምሳሌ እኔ ወደ ወደ ሌላ ሀገር ወይ ደግሞ ሀብታም መሆን ብፈልግ ለምሳሌ እኔ ደሃ ነኝ ብለን እናስብና። ሀብታም መሆን ብፈልግ እግዚአብሔር አምላክ ገንዘብ እንዲሰጠኝ ብዙ ገንዘብ ምናምን ሊሰጠኝ ብፈልግ ብፈልግ ማለት ነው። እፈልጋለሁኝ እንበል ግን አልፈጠኝም ሀብታም እንደሆን አልፈቀደም ብለን እናስብ። ከዛ ለምንድነው ቆይ ለዚህ ማመስገን አለብኝ ደሃ በመሆኔ እሺ አምላኬን ማመስገን አለብኝ ብዬ ጠየኩት ያ ሰውን ማለት ነው። እና ምን ብለህ ነበር የመለሰልኝ? አሁን እግዚአብሔር የማይሰጠን ነገር የሆነ ነገር ለእኛ ጸልየን ወይ ለምነነው ምናምን የማይሰጠን ነገር ከሆነ ወይ ለኛ ያ ነገ ስለማይጠቅመን ነው። ማለቴ አሁን ብዙ ገንዘብ ባገኝ በገንዘቡ እኔ ልሞትበት እችላለሁ። ለምሳሌ አብዳኛው ጊዜ በአደገኛ እፅ ምናምን የሚሞቱት የሀብታም ልጆች ወይም ደግሞ ሀብታሞች ሆን ነው ለምሳሌ እንደነሱም ልሆን ችል ነበር አይታወቅም። ወይ ደግሞ ወይ ደግሞ ጊዜው ይችላል ሆኖ ነው አሁን እኔ ጸልዬ ምናምን እግዚአብሔር ያሰጠኝ ነገር ጊዜው ስላልሆነ ነው ወይ ጊዜው ስላልሆነ ነው። ያልሰጠኝ ማለት ነው ወይ ደግሞ ሶስተኛ ደግሞ አንተኛ ስለማያስፈልገኝ ለኔ ጎጂ ስለሆነ ሁለተኛ ጊዜው ስላልሆነ ነው ማለት ነው። እና ስላልተደረገልንም ነገር አመሰግናለሁ ማለትን አምላካችን አለብን ማለት ነው። ስለተደረገልንና ስላላ ስላላ ስላላ አደረገልን ነገር አመሰግናለሁ የሚል አንደበት እግዚአብሔር አምላካችን ለሁላችንም ይስጠን። ግን አመሰግናለሁ ማለትን መቻል አለብን ማለት ነው። ስላልተደረገልንም ስላልተደረገልንም ነገር ማለት ነው። እና እንደዛ ነው አመሰግናለሁ የሚገልጠው

አዘምን ቃሉ አዘምን ይላል ማለት ነው ምን ማለት ነው አዘን ምን ማለት? የሆነ ነገርን ወደተሻለ ነገር አድረስ ማለቴ እንደ ዘመን ማለቴ እንደ እንደጊዜው አድርገው ማለት ነው። አዘምን ማለት ለምሳሌ አሁን የሆነ ልብስ ቢኖር ልብሱን አዘምን። አዘምነው ቢባል ወደ አሁን ባለው ጊዜ አድርገው ያሁኑ ጊዜ አሁን ለምሳሌ ያንን አርስታይል አለ የአለባበስ ያን የአመጋገብ ምናምን አለ አይደል? እና ያ የድሮ የነበረው ነገር በአሁኑ ባለው ጊዜ አሁን እንዳለው አድርገው ማለት ነው። አዘምን ማለት እና አሁን ላይ ዘመናዊነት በጣም እየተስፋፋ ነው በግሎባላይዜሽን ምክንያት በማህበራዊ ሚዲያ ምናምን ምክንያት ምንድነው ዘመናዊነት? በጣም እየተስፋፋ ነው ብዬ አስባለሁ ለምሳሌ አሁን እኛ ኢትዮጵያውያን ማለት ነው። ምን ለብሰው ድሮ ምን ለብሰው ልብስ ሁሌ የምንለብሰው የሀበሻ ልብስ ነበር እንደ ጥልት ዙሪያ ምናምን የመሳሰሉት ማለት ነው እና ሽፎን ነበር ሁሌ የምንለብሰው ማለት ነው። አሁን ሰዓት ላይ ግን እነዛ እነዛን ልብሶች ባል ለባል ለባል ብቻ ነው የምንለብሰው እንጂ አሁን ላይ እነሱን ልብሶች አንለብስም ማለት ነው። ሁለተኛ ደግሞ ምን እናደርግ ነበር ድሮ? ምግብ ሁሌ የምንበላ እንጀራና አምባሻ ነበር ሁሌ በአበዛያኛው ጊዜ የምንበላው እንጀራና አምባሻ ነበር ማለት ነው። ሌላ ነገር አይታወቅም ነበር እንደ ሩዝ ሩዝ አዎ አይታወቅም ነበር እውነትን ለመናገር ማለት ነው ሞኮረኒ ፓስታ። እነዛ አሁን የሚሰሩት ነገሮች አሉ አይደል እነ ኬክ ምናምን አይታወቅም ነበር ኩኪስ ምናምን ድሮ አይታወቅም ነበር ሀምባሻና እንጀራ ተደርጎ ከዛ በወጥ ለምሳሌ የምስር ወጥ የክክ ወጥ። ዶሮ ወጥ ምናምን ነበር የሚሰዳው ድሮ ማለት ነው ቆስጠም ይታወቅ ነበር ሌላ ነገሮች አይታወቁም ነበር ማለት ነው። እናም እና ይሄንን ነገር አሁን ላይ ግን የተቀየረ ነው። እና ሌላ ምንድነው? ነበር አሁን ድሮ አብረን ነበር ተሰብስበን ምናምን የምንበላው ማለት ነው አሁን ላይ ግን እንደዛ አይደለም ማክ ነው። አሁን ከልብሱ ለመጀመሪያ ያህል አሁን ድሮ ምን ለብሰው እነዛ ቅድም እየጠቀስኳቸው እነ ሽፎን እነ የሀበሻ ልብስ ምናምን ነበር አይደል? አሁን ላይ ግን አብዛኛው ሰው ሁሌ የምለብሰው ልብስ ምንድነው? አብዛኛው ሰው አልሰው እናቶች የሆኑ አሁንም ሽፎን ይለብሳሉ። ሽፎን አንዳንድ ሙሉ ልብሶችም ይለብሳሉ ግን ሁሌ ሀበሻ ልብስ እንደ ድሮ አይለብስም ማለት ነው። ለባል ለባል ብቻ ነው የሚለብሱት። ወጣቶች ደግሞ ድሮ ወጣቶች ምን ነበር የሚለብሱት ሁሌ ማለት ነው ሽፎን ነበር የሚለብሱት ማለት ነው። ድሮ ኢትዮጵያ ላይ አሁን አሁን ግን ሹፎን አይደለም የሚለብሱት ምንድነው የሚለብሱት? በቃ ሱሪ ቲሸርት ጉድ ምናምን ነው የሚለብሱት እንጂ የሀበሻ ልብስ አይለብሱም ማለት ነው። ይህ በምንድነው የመጣው? በዘመናዊነት ዘመናዊነት ያልነው እንደ ጊዜው መኖር ማለት ነው በቃ በጊዜው እንደ ጊዜው መሆን ማለት ነው። እናም ሌላ ነገር ደግሞ ምንድነው? ሌላ ነገር ቅድም እንዳልኩት ያማጋገብ ሁኔታችን ማለት ነው። ድሮ አሁን ቅድም እንዳልኩት አብዳኛው ጊዜ እንጀራና አምባሻ በወጥ ነበር የሚበላ ማለት ነው። በአሁን ሰዓት ላይ ግን በቃ የተለያዩ ምግቦች እንጀራና አምባሻ አዎ ይበላል ግን። የተለያዩ ምግባት እየተጨማሩ ነው እንደ ለምሳሌ እንደ ሞኮሎኒ ሩዝ ፓስታ ምናምን ያልኳቸው ኬክ ኩኪስ ምንድነው ሌላም ዳቦ ቆሎ ምናምን የመሳሰሉት ድሮ አልነበሩም አሁን ላይ ነው የመጣሁት ማለት ነው። እናም አሁን ላይ ያናናር ያንን ዘይቤያችን እየተቀየረ ነው ማለት ነው። በምን ምክንያት ነው? በዘመናዊነት ሰው አዘምን በሚል በሚለው ሁኔታ ነው እያደረገው ያለው ማለት ነው። ሌላ ነገር ደግሞ ምንድነው? አሁን አዘመን ስንል ወይ ደግሞ ዘመናዊነት ስንል ምንድነው? አዘመን ማለት አዘመን ግስ ነው። ለአንድ ሰው አዘመን ካልነው አድርገው ለማለት ነው ድርጊት ነው የሚያሳየው አዘመን። የአዘመን ስሙን ነው ዘመናዊነት ማለት ነው። አሁን ዘመናዊነት አብዛኛው ሰው የሚያስበው ያንን አልሆነ ሁኔታችን ነው አዎ ልክ ነው። ግን ያንን ሁኔታ ሆኖ አብደኛዎቹ የሚያስበው እንዴት ነው? አለባበስ አበላል የምግብ አበላል ስርዓት ምናምን ነው የሚያስበው አብዛኛው ሰው ማለት ነው። እኔ ግን ለኔ ዘመናዊነት ግን አዎ ልክ ነው እርግጥ ነው ያኖናል ሁኔታ ነው አዎ አሁንም ዘመናዊነት የሚቀልጠው ያንን ሁኔታ ነው ግን የአስተሳሰብ ለውጥ ነው ብዬ አስባለሁ። አሁን ለኔ ዘመናዊነት እንደ ዘመኑ መሆን ማለቴ እንደ ጊዜው መሆን ሳይሆን ለኔ ማለት ነው። ማለቴ አሁን በቃ ፍሪደም ማለቴ የሆነ ነጻነት ነጻነት በራስህ ላይ ነጻነት ማወጅን ነው። ለኔ ዘመናዊነት ማለት በራሴ ላይ ነጻነት ማወጅን ነው እንጂ አለባበሴ መቀየር አይደለም። አበላሌ መቀየር አይደለም ማለት ነው። አሁን ለምሳሌ እኔ የድሮ አለባበስ መልበስ ከፈለኩኝ በቃ ከለበስኩት ያ አለባበስ እኔ ዘመናዊ ዘመናዊት አይደለሁም ማለት አይደለም። ለኔ ዘመናዊነት አስተሳሰቤ ነው በቃ የፈለኩትን ማድረግ መቻል ነው ለኔ ዘመናዊነት የምለው ማለት ነው። ለኔ አዘም ዘመናዊነት እሱ ነው

ቤት ቃሉ ምን ይላል ቤት ነው የሚለው ማለት ነው። ቤት ስንል አሁን የምንኖርበት ቤት ነው ማለቴ የምንኖርበት። ገዛ ቤት ቤት ነው የምንለው ማለት ነው የምንኖርበት እና ቤት የሚባለው ቤት ራሱ እንዴት? አድርጌ እንትን እንደምለው እንደምገልጠው አሁን ግራ ገባኝ ማለት ነው። ቤት ቤት የምንለው በቃ የምንኖርበት ነው። እና ቤት ቤት ስንል በቃ ምንድነው? ትዝ የሚለኝ እኔ ማለት ነው ቤተሰብ ነው ትዝ የሚለኝ ማለት ነው። ቤት ላይ አሁን እኔ ለብቻዬ መኖር አልወድም ማለት የኔ የራሴ ክፍል አለኝ ማለት ቢት የራሴ ክፍል አለኝ። ለመተኛት ምናምን ነው ግን የሚሄድበት እንጂ ሁሌ ከቤተሰቦቼ ጋር ነው እዛ ትልቁ ቤት የምሆነው ማለት ነው ትልቁ ቤት ሳሎን ላይ ምናምን ማለት ነው። እናም ቤት ስል ቅድም እንዳልኩት ትዝ የሚለኝ በቃ በመጀመሪያ ሀሳቤ ላይ የሚመጣ ቤተሰቦቼ ናቸው ማለት ነው። አሁን የሆነ ቤት ቤተሰቦች ቤተሰቦችህ ከሌሉ። ብቻህን ከሆንክ ምናምን በጣም ነው የሚደብረው በጣም ማለት ነው እንደውም አሁን እንደሚደብር አሁን ነው ያወቅኩት። ከቤት ስወጣ ማለት ነው አሁን ላይ ቤት አይደለሁም ግቢ ውስጥ ነኝ ማለቴ ዩኒቨርሲቲ ውስጥ ነኝ። እናም ከቤቴ ከምወጣ አንድ ሰባት ወይም ስድስት ወር ይሆነኛል። ለዩኒቨርሲቲ ወደ ሌላ ቦታ ሄጄ ከቤቴ አሁን ከቤቴ ርቄ ነው ያለሁት ማለት ነው። አሁን ከቤተሰቦቼ ጋር የምገናኘው በስልክ ነው ማለት ነው። እና በጣም የናፈቀኝ ምንድነው? ቤቴ ነው የናፈቀኝ ያው ቤቴ ከእነሱ ጋር የማሳልፍበት ከቤተሰቦቼ ጋር የምንኖርበት ቤት አሁን ላይ በጣም ነው የናፈቀኝ። እንደውም አሁን አብዛኛው ጊዜ እንዴት ነው? ዩኒቨርሲቲ ስንሆን ከቤተሰቦቻችን ምናምን እንለያያለን እና የድሮ ቤታችን ትተን ምናምን ነው የምንሄደው ወደ አዲስ ዩኒቨርሲቲ ወይም ወደ አዲስ ቦታ ማለት ነው። እንደውም አሁን እኔ ምን አስብ ነበር እዛም አስራ ሁለተኛ ክፍል ምናምን እያለሁ ዩኒቨርሲቲ ከመግባቴ በፊት ምን አስብ ነበር? አይ በቃ እዚህ ቤት ተወልጄ እዚህ ቤት አድጌ እዚህ ቤት ልሞቷ እንዴ በቃ እንዴ ዩኒቨርሲቲማ ወደ ሌላ ቦታ መሄድ አለብኝ ምናምን ብዬ ነበር የማስበው ማለት ነው። ለዛውም ለዛውም ማለት ነው። አሁንም እኔ መቀሌ ነበር እምኖረው ማለት ነው መጀመሪያ የመጀመሪያ ተወልጄ ያደኩበት ቤቴ መቀሌ ላይ ነው የሚገኘው ማለት ነው። እና መቀሌ ላይ አሁን ምንድነው? አስራ ሁለተኛ ክፍል ተፈትነን ምናምን ጥሩ ውጤት ካመጣን ጥሩ ውጤት ያመጣ ተማሪ ተፈትኖ ምናምን ወደ አዲስ አበባ ዩኒቨርሲቲ ነው የሚገባው ማለት ነው መግባት የፈለገ ሰው ወደ አዲስ አበባ ዩኒቨርሲቲ መግባት የሚፈልግ ሰው ተፈችኖ ነው የሚገባ ማለት ነው። እናም እኔ ከቤቴ ለመውጣት ማለት ነው። እዚህ ተወልጄ እዚህ አድጌማ እዚህ አልሞትም ምናምን ብዬ ጥሩ ውጤት አምጥቼ ምናምን ወደ አዲስ አበባ ዩኒቨርሲቲ ተፈትኜ ገባሁ ማለት ነው። አሁን ግን በጣም የሚያስቀኝ ነገር በጣም ነው ቤቴ የናፈቀኝ እንደውም ወላጆቼ መቀሌ ነበር እንድማር የፈለጉት ማለቴ ቤቴ እያደርኩ እየተመላለስኩ ነበር እንድማር የፈለጉት ማለት ነው። ከዛ ያንን ጊዜ እኔ አይ አይደለም እዚህማ አልማረም ምናምን ብዬ። ዩኒቨርሲቲው አጣጥዬ በቃ እዚህ እኮ አሪፍ አያስተምሩም ሆን ብዬ ማለት ነው እሺ ብለው እንዲልኩኝ ወደ አዲስ አበባ ዩኒቨርሲቲ። ወላጆቼ እሺ ብሎ እንዲልኩኝ ዩኒቨርሲቲ አጣጥዬ ምናምን ነበር የመጣሁት ማለት ነው። አሁን ላይ ግን ከቤቴ ስወጣ። ከቤተሰቦቼ ምናምን ጋር ስለይ። በጣም ነው የቆጨኝ ማለት ነው ወይኔ ምን ነበርበት እዛ? መቀሌ ዩኒቨርሲቲ ተምሬ ቤቴ መሄድ የምችልበት እድል ቢፈጠር ኖሮ ምናምን እያልኩ ነው አሁን ላይ ማለት ነው። በቃ አንዳንዴ በቃ የተወለድንበት ያደግንበት ቤት በቃ መቼም ቢሆን መቼም ቢሆን ማለት ነው በቃ የተሻለ ቤት እናግኝ የተሻለ ቦታዋ ላይ እንሁን መቼም ቢሆን አንድረሳውም ማለት ነው። በቃ አንዳንዴ ዝም ብዬ ሳስበው ራሱም ማለቴ ሁሌ ሳስበው ከሰው ጋር ስሆን በቃ ዝም ብዬ ነው የምሰቃው ስሜቴን አልገልጥም። አንዳንዴ ስተኛ ግን ያ ቤቴ ትዝ ሲለኝ ያ ያሳለፍኩት ጊዜ ከጓደኞቼ ጋር መቀሌ ላይ ማለት ነው። ትዝ ሲለኝ። እምባዬ ምነው ጭራሽ የሚመጣው አንዳንዴ አለቅሳለሁ በቃ ተኝቼ ራሱ ስለቤቴ የድሮ ቤቴ ስለጓደኞቼ ምናምን ሳስብ በቃ እምባዬ ነው የሚመጣው ማለት ነው አለቅሳለሁ አንዳንዴ። እና ምንድነው የገባኝ? በቃ አንዳንዴ ቤታችን ቤታችን የምንለው አንድ ቤት ቤት እንዲባል ራሱ አሁንም እኮ ቤት አለኝ እዚህ አዲስ አበባ ዩኒቨርሲቲ ስማር ቤት አለኝ ግን። ይሄ ቤት ቤት መስሎ አይሰማኝም ለምንድነው? የማይሰማኝ? የሆነ ቤት ቤት የሚያስብለው ቤተሰቦች ሲኖሩ የምትወዳቸው ሰዎች ሲኖሩ። ጓደኞቼ ምናምን ሲኖሩ ነው እንጂ ዝም ብለው በቃ ዝም ብለው ቤት ማንም የማይኖርበት ብቻህን ስትሆን በጣም ነው የሚያስጠላው ቤት መስሎ ራሱ አይሰማህም ማለት ነው። እና እኔ አሁን ላይ በጣም ነው የሚቆጨኝ እንደውም ተማሪዎች ምናምን አስራ ሁለተኛ ክፍል አሁን እኔ ምከሪን ምከሪን እስኪ ካለሽ ልምድ ምናምን ቢሉኝ። በቃ ከወላጆቻችሁ ቤት እንዳትወጡ ዝም ብላችሁ አርፋችሁ እዛው ተማሩ ምናምን ነው የምላቸው እንደኔ እንዳይሆኑ ማለት ነው። መቀሌ ላይ ያሉ ጓደኞቼ እንደዛ ነው የምላቸው ማለት ነው በቃ እዛ ይሻላችኋል እንዳትመጡ ወደዚህ ምናምን ነበር የምላቸው ማለት ነው። እና ቤት በዚህ መልኩ ነው እኔ የምገልጠው ማለት ነው

ሸሚዝ ቃሉ ምንድነው? የሚለው ሸሚዝ ማለት ነው። ሸሚዝ ምንድነው? ልብስ ነው። ከተለያዩ የልብስ አይነቶች ውስጥ አንዱ ሸሚዝ ነው ማለት ነው። ከላይ የምናደርገው ነው ማለት ነው እንጂ እንደ ሱሪ አይለበስም ከታች ማለት ነው። እና ሸሚዝ ከላይ የሚለበስ ሆኖ የልብስ አይነት ነው ማለት ነው። እኔ በጣም የምወደው እንደውም በጣም ሸሚዝ በጣም ነው የምወደው እኔ ማለት ነው። እንደውም አብዛኞቹ የላይ የላይ ልብሶቼ ምንድን ናቸው ሸሚዝ ናቸው። በተለያየ ስታይል አድርጌ ነው የምለብሳቸው በጣም ነው የምወደው ሸሚዝ ማለት ነው። እና አሁን ሸሚዝ ላይ ምንድነው ችግሩ ትላለህ? ምንድነው ሆሌ ሸሚዝ መልበስ ግን ይደብራል ማለቴ ለምንድነው? አንዳንዴ ብርድ ሲሆን ሸሚዝ ረቀቅ ነው ማለቴ። ወፍራም አይደለም ስለዚህ ብር ሲሆን አይመችም ለመልበስ ማለት ነው። አንዳንዴ ግን ፀሀይ ምናምን ሲሆን ግን ሸሚዝ መልበስ ደስ ይላል ማለት ነው። እኔ በቃ ሁሌ ሸሚዝ መልበስ ስለምፈልግ ብርድም ሲሆን ይደብረኛል እንትን መሆንም ማለት ነው ወፍራም አለመሆኑ። ብርድ ሲሆን ይደብረኛል ማለት ነው ምክንያቱም ሁሌ ሸሚዝ ነው የምለብሰው ማለት ነው እኔ እና አንዳንዴ ይደብረኛል። ወፍራም አለመሆን እንጂ ሸሚዝ በጣም ነው የምወደው ማለት ነው። እንደውም ድሮ ልጆች እያለን ማለት ነው አብዛኛው ጊዜ እኔ ቀሚስ ነበር የሚገዛልኝ። ማለቴ ሁሌ ቀሚስ ነበር የሚገዛልኝ ማለት ነው። እኔ የምወደው አይነት አለባበስ ደግሞ። ሱሪ ከሸሚዝ ጋር ምናምን ድሮ ከልጅነቴ ጀምሮ እንደዛ ነበር እንድለብስ የምፈልገው። ወላጆቼ ግን እኔ ሴት ስለሆንኩኝ። ሁሌ ቀሚስ ነበር የሚገዙልኝ እንደ ቪሎ የልጆች ቬሎ አለ አይደል እና እንደዛ አይነት ምናምን ነበር የሚገዙልኝ ጫማ ራሱ የሆነ። ሹል ሆኖ የሆነ ክፍት አይነት ጫማ አጠር ያለ ሹል ሆኖ አይነት ጫማ ምናምን ነበር የሚጎዝልኝ በቃ። ወላጆቼ እንዴት ሴት እንደሆን። እንደ ሴት አክት እንዳደረግ በቃ የሴቶች አይነት አለባበስ። የሴቶች አይነት ፀጉር አሰራር ምናምን እንዲኖረን በጣም ነበር የምፈልጉት። እኔ ደግሞ ሁሌ ጓደኞቼ ምናምን። መዋለ ህፃናት ምናምን እያለሁ አብዛኞቹ ጓደኞቼ ወንዶች ነበሩና እንደነሱ መልበስ ደስ ይለኝ ነበር ማለት ነው። እነሱ ምንድነው የሚለብሱት? አብዛኛው ጊዜ ሱሪ። ከሸሚዝ ጋር ወይ ደግሞ ከቲሸርት ጋር ወይ ደግሞ ከጃኬት ጋር ነበር የሚለብሱት። እና እኔ ደግሞ እንደነሱ መሆን ነበር የምፈልገው ከነሱ ጋር ስጫወት ምናምን እነሱ የሚለብሱትን ልብስ እኔም መልበስ ደስ ይለኝ ነበር ማለት ነው። እንደውም አንዳንዴ ሸሚዛቸውን እንዲሰጡኝ እንዲሰጡኝ ማለቴ። ልብስ እንቀያየር ምናምን እላቸው ነበር ጭራሽ ማለት ነው በልጅነቴ። ከዛም አይቀይ ማለቴ የኔ ቀሚስ አያደርጉትም ነበር እነሱም ማለት ነው። ግን እኔ የነሱ ሸሚዝ አደረግ ነበር ማለት ነው። የነሱ ሸሚዝ የነሱ ጃኬት ምናምን አደረግ ነበር። ጃኬት እኮ ይገዛልኝ ነበር ግን ሸሚታ ይገዛልኝም ነበር። በቃ ሁሌ ቀሚስ ነው ወይ ቀሚስ ከጃኬት ጋር ነው ወይ የማደርገው እንጂ ሸሚዝ ከሱሪ ጋር ማደርግ አይፈቀድልኝም ነበር። ማለትም እስከሚያስችል ድረስ አላደርግም ነበር። ከዛ ሳድግ ግን የሆነ ልብስ በራሴ መምረጥ ማለቴ የሆነ ልብስ ሲገዙልኝ ከወላጆቼ ጋር መሄድ ጀመርኩኝ ምናምን ነገር ድሮም እኮ ይሄድ ነበር ግን። ግን ደግሞ ስገዛ ልብስ ልብስ ቤቱ የሚወስዱኝ በቃ የሴቶች ልብስ የሚሸጥበት ማለቴ። ቀሚስ ቬሎ በጣም የሚያማምሩ ቬሎዎች ነበሩ ማለት ነው። እንደዛ የሚሸጥበት ቦታ ይወስዱኝና። ከዛ በቃ አሁን ሱሪን ነው አሁንማ ሱሪና ሸሚዝ ነው የማስገዛቸው ምናምን ብዬ። ከዛ ሲሄድ በቃ ይስበኛል ያ ቀሚሱ ማለቴ ብዙ ብልጭልጭ አለበት። ምናምን ይሆንና በቃ በብልጭልጩ ተተልልይዬ ምናምን በቃ ደስ ይለኛልና ያ ቀሚስ እገዛለሁ ማለት ነው። ከዛ ሸሚዝ እና ሱሪ አይገዛልኝም በቃ በአብዛኛው ጊዜ አልለብስም እንደዛ ነገር ማለት ነው። ከዛ ሶስተኛ ክፍል ምናምን ከደረስኩ በኋላ ግን። በቃ ሸሚዝ ሱሪ ምናምን መልበስ ጀመርኩኝ ማለት ነው። ያ ቀሚስ እንዳለ በቃ ተውኩት ማለትም በማስችል ደረጃ። በቃ ሱሪና ሸሚዝ መልበስ ጀመርኩኝ ማለት ነው። ከሶስተኛ ክፍል ስሆን። ከዛ እንደው እንደ ወንድ ነበር አክት የማደርገው ማለቴ። እንደውም የሆነ ጊዜ ላይ ፀጉሬንም ተቆርጬው ነበር እና አንዳንዴ ወንድም የምመስልበት ጊዜ ነበር። አንዳንዴ አንድ እንደውም አንድ ሰውዬ ምንድነው? እቺ ልጅ ፊቷ መልኳ ምናምን እንደ ሴት ነው እንደ ሴት ነው የምትመስለው ሴት ነው የምትመስለው። ማለቴ እንደ ሴት ቆንጆ ናት ግን። ግን ደግሞ ምንድነው? ስታይሏ ደግሞ የወንድ ነው የሚመስለው ወንድ ነው የሚመስለው ልጁ ወንድ ነው የሚመስለው ግን። እንዴት? ነው እንደ ሴት ነው የሚያምረው ምናምን ብለውኝ ነበር ማለት ነው። ጥራሽ ወንድ ሴት መሆን የራሱ ማወቅ አቅታቸው ነበር ማለቴ። ምንድነው? ይሄ ወንድ መልኩ የሴት የሚመስል በጣም ነው የሚያምረው ምናምን ብሎ። ብለውኝ ነበር አንድ ሰውዬ ማለት ነው። እና በቃ የምንለብሰው ፀጉሬንም ተቆርጬው ሸሚዝና ሱሪ ነበር የምለብሰው። ከዛ በቃ ለመደብኝ ማለት ነው። አሁን ራሱ እኮ ፀጉሬ ፀጉር ነው ያለኝ እንጂ አለባበሴ ምናምን የወንድ ነው የሚመስለው አሁን ላይ ፀጉሬ ለዝመዋል። መቁረጥም መቁረጥ አንፈልግም አሁን እንደወንድ ማድረግ አልፈልግም። አሁን ላይ ግን። ፀጉሬ ነው የረዘመው እንጂ አለባበሴ እንደ ወንድ ነው በቃ አብዛኛው ጊዜ ሸሚዝ ነው የምለብሰው። በቃ ያው ሱሪ ምናምን ነው የምለብሰው እንጂ ቀሚስ አልለብስም ማለት ነው

ኢንተርኔት ቃሉ ኢንተርኔት ይላል ማለት ነው ኢንተርኔት ማለት አሁን አሁን ኢንተርኔት ላይ ብዙ ጥቅም ነው ያለው ኢንተርኔት የምንለው አሁን ዳታ አብረተን ምናምን የምንጠቀመው ነገር ነው ኢንተርኔት የሚባለው። እንደ ጎግል አይነት ማለት ነው ጎግል ነው እንዴ? ኢንተርኔት እና እሱ ነው የምንጠቀምበት አሁን የሆነ ነገር ሰርች ለማድረግ ብንፈልግ ምናምን የምንጠቀመው ነው ኢንተርኔት የሚባለው ማለት ነው። እና ኢንተርኔት ብዙ ጥቅሞች አሉት። ለምሳሌ ከምንድ ከምን ከምን ብንጀ ከምን መጀመር እንችላለን? ኢንተርኔት ማለት ነው አሁን ትምህርት ላይ የሆነ የሆነ ሀሳብ ባይገባን የሆነ ካልገባን ምናምን ምንድነው የምናደርገው? ጎግል ላይ ሄደን ወይ ደግሞ ኢንተርኔት ላይ ሄደን ሰርች እናደርገዋለን ማለት ነው እና ያ ያልገባን ነገር እንዲገባን ያደርጋል ማለት ነው። ለምሳሌ እኔ ስለሆነ ነገር ኢንፎርሜሽን ወይ ደግሞ መረጃ ለማግኘት ብፈልግ ለምሳሌ ስለ ስለ አሁን ስለ ምንድነው ለምሳሌ ስለ ቆርበት ስለ ቆዳ ወይም ደግሞ ስለ ቆዳ ማወቅ ብፈልግ። ኢንተርኔት ላይ ሄጄ ስለቆዳ ንገር ስለቆዳ ሰርች ባደርግ ለምሳሌ ስለ ቆዳ ሊነግረኝ ይችላል ማለት ነው። ወይ ደግሞ ሌላ ደግሞ አሁን ስለ ገበያ ምናምን። ማወቅ ብፈልግ ስለ ማርኬቲንግ ወይ ደግሞ ስለ ስለመገበያየት ማወቅ ብፈልግ ኢንተርኔት ላይ ሰርች ማድረግ እችላለሁ ማለት ነው። እና በአሁን ሰዓት ኢንተርኔት በጣም ጥቅም ጥቅሙ በጣም ከፍተኛ እየሆነ እየሄደ ነው ማለት ነው። ማለቴ ከድሮ ጀምሮ ጥቅም ነበረው ግን አሁን ላይ ጥቅሙ በጣም በጣም እየበዛ አሁን ላይ በቃ ካለ ኢንተርኔት ራሱ መኖር እስከማይቻል ድረስ መስሎ እስከሚሰማን ድረስ ነው የደረሰው ጥቅሙ ማለት ነው። በቃ እኔ እንኳን በቃ ከምወ ማለቴ። ወደ ትምህርት እድሜ ከደረሰ ጀምሮ የምጠቀመው አይነት ነገር ነው ማለት ነው። አሁን አንደኛ ክፍል ጀምሬ ኢንተርኔትን አቅ ነበር። አንዳንዴ አንዳንዴ ማለት ነው በጣም የሚያስቀው ነገር አምስቱ የስሜት ህዋሳት ምንድን ናቸው ምን ምን ናቸው? ብዬ ራሱ የጠየኩበት ጊዜ ትዝ ይለኛል አንደኛ ክፍል ሆኜ እንደዛ ስጠይቅ ትዝ ይለኛል ማለት ነው። ማለቴ እኔ በፈረንጅ ሁለት ሺህ አምስት ወይም ሁለት ሺህ ስድስት ነበር የተወለድኩት በኢትዮጵያ አስራ ዘጠኝ ዘጠና ስምንት ማለት ነው። እናም አሁን እኔ በትምህርት በጀመርኩበት ሰዓት ኢንተርኔት ይታወቅ ነበር አንደኛ ክፍል እያለሁ ኢንተርኔት ይታወቅ ነበር ማለት ነው። ግን የአባቴን ስልክ ነበር የምጠቀመው እንጂ እኔ ስልክ አልነበረኝም እንደውም ዘጠነኛ ክፍል እኔ ትልቅ ስሆን ነው ስልክ የተገዛልኝ። ትልቅ ሆኜ ነው ዘጠነኛ ክፍል እያለሁ ነበር የተገዛልኝ ማለት ነው። እና በአባቴ ስልክ ተጠቅሜ በኢንተርኔት ሰርች አደረግ ነበር የዛኔ አምስቱ የስሜት ህዋሳት ምንድን ናቸው ብዬ ስጠይቅ ትዝ ይለኛል ማለት ነው። አሁን ላይ ብዙ የማተስ ጥያቄዎች ልጠይቅ ማለቴ ያን ያህል አምስቱ የስሜት ህዋሳት ምን ናቸው ብዬ ስጠየቅ በጣም ነው የሚያስቀኝ ለራሴ ማለት ነው። ምክንያቱም እኮ መጽሐፌ ላይ ማየት እችል ነበር መጽሐፋችን ላይ እኮ ነበር። ግን አባቴ በዚህ ነገር የፈለግሽው ነገር መጠቀም ትችያለሽ አሁን ስለሆነ ነገር ማወቅ ከፈለግሽ በዚህ ነገር መጠየቅ ትችያለሽ ምናምን ብሎ ሲጠይ ሲነግረኝ እስኪ እውነቱን ነው አባቴ ግን ምናምን ብዬ እንደውም አባቴ ሳይኖር ማለት ነው ስልኩ አባቴ ሳይኖር ትቶት ወጥቶ ነበር ወደ ውጪ ወደ ሱቅ ወጥቶ ነበር ከዛ አባቴ ሳይኖር ከፍቼ ስልክ ስልኩን ከፍቼ ምናምን እውነቱን ነው ምናምን ብዬ ለማረጋገጥ ነበር እንደዛ ያደረኩት ማለት ነው። ከዛ ለጓደኞቼ ሄጄ ለኔ አዲስ ነገር ነበር እዛ ሰርች ተደርጎ ምናምን እንደሚታወቅ። ማለቴ አሁን የሆነ ነገር ሰርች ማድረግ እንደሚቻል ምናምን ለኔ አዲስ ነበር እና ለጓደኞቼ ሄጄ ነገርኳቸው የሆነ ነገር አለማ በስልክ አሁን ያ ይሄ የምንማረው መጽሐፍ ይሄ የምንማረው መጽሐፍ በአባቴ ስልክ ላይ አየሁት። ምናምን ብዬ ነገርኳቸው ማለቴ የሆነ እንዲህ ብዬ ስጠይቀው አምስት የስሜት ህዋሳት ንገረኝ ምናምን ምን ናቸው ብዬ ስጠይቅ እንዲህ እንዲህ አለኝ እኮ በቃ እንደ መጽሐፋችን ነው ምናምን ብዬ አወራኋቸው ማለት ነው። እና እነሱ ራሱም ቤት ቤት ሄደን እንሞክረዋለን ምናምን ብሎ ሳይሞክሩት ቀሩ እንደውም አሁን ስናወራ ስናስታውሰው ስለዛ ቀን ምናምን ስናወራ ያኔ እኮ ኢንተርኔት ላይ አንቺ ሰርች ያረግሽውን ነገር ሳን ሳንሞክረው እኮ ቀረን ምናምን ይሉኛል ማለት ነው። እና በቃ የዛን ጊዜ ኢንተርኔት ራሱ እንዳለ ያወቅኩት አንደኛ ክፍል እያለሁ ነው ማለት ነው። በቃ የዛኔ እንትን ነበር የሆነብኝ ብርቅ እንዴት ነው መጽሐፋችን ላይ ያለው? በቃ ኤግዛክትሊ ማለቴ በትክክል እዛ ኢንተርኔት ላይ ሰርች ሳደርግ ሳገኘው በጣም ነበር የደነገጥኩት ማለት ነው። እንደውም መጽሐፍ ለምንድነው የምሸከመው የአባቴ ስልክ ይዤ አልሄድም እንዴ? ትምህርት ቤት ውስጥ ምናምን ነበርም ጭምርም ያልኩት ማለት ነው። እና ኢንተርኔት በጣም ጥቅም እንዳለው የገባኝ አንደኛ ክፍል ጀምሮ ነው ማለት ነው። እና በቃ ከአንደኛ ኪፍል ጀምሮ እስካሁን ኢንተርኔት እየተጠቀምኩበት ነው ማለት ነው። እንደውም እስከ ቅርብ ጊዜ እኔ ሌላ ሶሻል ሚዲያ አልጠቀምም ነበር። ዩቲዩብ እና ኢንተርኔትን ብቻ ነበር የምጠቀመው እንጂ ሌሎች አልጠቀምም ነበር ማለት ነው። እና ለኔ በጣም ትምህርቴ ላይ በጣም አስተዋጽኦ አድርጎልኛል ብዬ አስባለሁ ኢንተርኔትን ማለት ነው

ብርቱኳን ቃሉ ምንድነው የሚለው ብርቱኳን ነው የሚለው ማለት ነው። እና በርቹካን ምንድነው? ከፍራፍሬዎች አንዱ ነው ማለት ነው። ብርቹካን እና እኔ ብርቹካን አሁን ሲነሳ እንደውም ላቋርጠው ነበር ይሄ መቅረት ላቋርጠው ነበር። ግን ብርቱካን ሳየው በጣም ደስ አለኝ እና መቅረጥ ጀመርኩኝ ማለት ነው። ቀጠልኩበት እና ቡትኳን እኔ በጣም ነው የምወደው እንዴት ለምንድነው የምወደውበት? እንኳን ለኔ በጣም እኔ እንጃ። ከአትክልቶች ሁሉ አንደኛ አይደለም የምወደው ግን ቦርቱካንን ከአትክልቶች በተሻለ ሁኔታ ከሌሎች አትኩልቶች ምናምን አንደኛ ከቲሜ በኋላ የምወጣው ብርቱካን ነው ማለት ነው። እና እና ብርቱካን ለምንድነው? የምወደው ለጤናችን በጣም ጥሩ ስለሆነ ደግሞም ለጤናችን ስል ደግሞ ስፔሻሊ በተለይ በጣም ጥቅም ያለው ለቆዳችን ነው ማለት ነው። ቆዳችን ይሆናል ማለቴ የሆነ ጥቋቁን ነገሮች ነጠብጣብ ነገሮች ሲኖሩብን ፊታችን ላይ ወይ ደግሞ በቃ ቆርበታችን ላይ ቆዳችን ላይ ሰውነታችን ላይ ሊሆን ይችላል። እንደዛ ነገሮች ሲኖርብን። ብርቱካን ሲትሪክ አሲስ ስላለው የማጥፋት ችለታው በጣም አሪፍ ነው ማለት ነው። እና ለፊታችን እና ለቆዳችን በአጠቃላይ ለቆዳችን በጣም ጥቅም አለው ማለት ነው። ለዛ ነው እኔ ቡቱካን በተቻለ ሁኔታ ከሌሎች ነገሮች የምወደው ማለት ነው። እና ብዙ እንኳን ደግሞ ብዙ ጥቅሞች አሉት። ዝም ብለን አንተ አትክልት ነው አይደል? ፍራፍሬ ነው አይደል? ዝም ብለን መብላት እንችላለን እንደ ሙዝ እንደ ማንጎ እንደ ፓፓያ ምናምን መብላት እንችላለን ዝም ብለን ልጠን ምናምን ማለት ነው። ግን ደግሞ ከዛ ባለፈ ደግሞ አሁን ቤታቸውን ሁሌ የምናደርገው እንትን ላይ ምንድነው? አምባሻ ቤታችን ውስጥ አምባሻ ይጋገራል። እና አምባሻ መጣድ ላይ ሲጋገር ምንድነው የሚደረገው? እናቴ ወደ አምባሻው ቡትኳን ታስገባለታለች ማለት ነው። እንዴት አድርጋ ነው የምታስገባበት? አሁን አሁን አምባሻ ሲጋገር እርሾ ተደርጎ መጀመሪያ ይቦካል አይደል? ከዛ እናቴ ስታቦካ ምንድነው የምታደርገው? እርሾ አሁን የፈኖ ድቄት አለ አይደል? ወደ ዱቄቱ መጀመሪያ ጨዋታ አስገባበታለች ከዛ በኋላ ስኳር ከዛ በኋላ ምን ታስገባበታለች? የብርቱን ጭማቂ ማለት ነው ከዛ ትንሽ ውሃ አድርጋ ትንሽ ውሃ ትንሽ ሌትም አድርጋ ታቦካዋለች ማለት ነው። ከዛ ከቦካ በኋላ እርሾ ተደርጎበት ምናምን ሲቦካ ከዛ ምጣድ ላይ ይጋገራል ማለት ነው። አብዛኛው ጊዜ ቤታችን ምጣድ ላይ ነው የምንጋግረው አምባሻ ማለት ነው። አንዳንዴ አልፎ አልፎ ነው። ፎርኖ ላይ ፎርኖ ላይ የምንጋግረው እንጂ አብዛኛው ጊዜ ምጣድ ላይ ነው የሚጋገረው ማለት ነው። እና በጣም ነው የሚጣፍጠው ማለት ነው። በጣም ነው የሚጣፍጠው አንዳንዴ ደግሞ ፎርኖ ላይ ስትጋግረው ደግሞ ይበልጥ ነው የሚጣፍጠው ከምጣቱ በተሻለ ሁኔታ ፎርኖ ላይ ሲደጋገም በጣም ነው የሚጣፍጠው ማለት ነው። እንደውም አብዛኛው ጊዜ ፎርኖ ላይ ከሆነ ክሬምም ማለት እንደዛ አድርጋ ካቦኳች በኋላ ማለት ነው። አውጥታ ከፎርኖ አውጥታ ክሬም ምናምን ቀብታ እንደውም ኬክ ነው የሚሆነው ማለት ነው። በጣም ነው ጣሙ በጣም ይለያል ቦቹካን የገባበት ሀምባሻና ኬክ ኬክ በጣም ነው የምወደው ማለት ነው። እንደውም እኔ ኬክ ቢት አንዴ የቡቱኳን ቡቱኳን ያለ የቡቱኳን ጭማቂ ያለው ኬክ ነው የምትሰሩልኝ። ለልደት ነበር የፈለኩት። እንደዛ ስላቸው ምን ነበር ያለኝ? አይ ቡርቱካን እኮ አብዛኛው ጊዜ እኛን እንጠቀምም ከፈለግሽ የሙዝ ኬክ መስራት እንችላለን የሙዝ ኬክ እንስራለሽ ምናምን ነበር ያሉኝ። ግን እንደዛ ሲለኝ አይ በቃ ተውት ምናምን ብዬ እናቴ ያው ኬክ እንድትሰራው አረኳት ማለት ነው። እና ያ እናቴ የሰራችው ኬክ የብትኳን ኬክ ነው። እንደውም እኔ በጣም ነው የምታስገርመኝ እናቴ ማለት ነው። በቃ በተለየ ሁኔታ አድርጋ ነው የምትሰራው ማለት ነው። በቃ የራሷ የሆነ እንትኖች አሏት። የምታስገባበት ወደ ዱቄቱ የምታስገባበት የራሷ የሆኑ። ኢንግሪደንቶች ማለቴ ንጥረ ነገሮች ምንድነው? ተዋጽኦዎች አሏት ማለት ነው። ወደ ኬኩ የብርቱካን ኬክ የምትሰራው ነገር በጣም የምወደው ማለት ነው። እና ሌላም ቦቱኳን የምወድበት ሌላ ምክንያት ደግሞ ስንበላው ማለቴ ቡትኳን ቡቹካን በጣም የሚጠፍጥ በጣም ነው ያለው። አንዳንዶቹ አዎ እንትን ሊቆመጡ የሚቆመጡጡ አይነት ብርቱካኖች አሉ። ግን የሚቆመጡት። በቃ ሲያጋጥሙኝ እረድ ነው የምለው ምክንያቱም እኔ ቡርቹካን ስለመውጥ። ቆምጣጣ ቡርቹካን ምናምን የሚቆመጥጥ አይነቱ እንደ ሎሚ የሚቆመጥጡ አንዳንዶች አሉ። እንደዛ ስገዛ በቃ ድርር ነበር ነው የምለው አብዛኛው ጊዜ ማለት ነው። ግን አብዛኛው ጊዜ የሚቆመጥጥ ቡቱካን ብዙም ጊዜ አልገዛም። በቃ በቃ አልፎ አልፎ ነው በቃ ከመቶ አንድ ምናምን ማለት በሚያስችል ደረጃ ነው የሚቆመጥጥ ቡትኳን የምገዛው እንጂ። ሁሌ የሚጣፍጥ ቡትኳን ነው የምገዛ ማለት ነው። እንደውም ለቡቱካን የሚመስልም ሌላ አለ ትንሽ ከቡርቱኳን መጥቶን አነስ የሚል ሆኖ ከቡርቱኳን ደግሞ በጣም ቀይ የሆነ ቡቱካናማ በጣም ቡቱካናማ አይነት የቡቱካንም ዘር አለ። እሱንም በጣም ነው የምወደው መንደሪኒ ነው የሚባለው። በጣም ነው የሚጣፍጠው። እና ብትኩን በጣም ነው የምወደው እኔ

ገበያ ገበያ ቃሉ ገበያ ነው የሚለው ማለት ነው። ገበያ ስንል አሁን በቃ ገበያ ሲነሳ ብዙ ነገር ነው የሚነሳው። ከሚሸጡት ከዛ እዛ ገበያ ውስጥ ከሚሸጡ እቃዎች ጀምረን፣ ከሚገዛው ሰው ጀምረን። ከነጋዴው ጀምረን ማለቴ በጣም በጣም በጣም ብዙ የሚባል ነገር ነው የሚነሳው ገበያ ማለት ነው። እንደውም አሁን የድሮ የገበያ አይነት እና የአሁኑ የገበያ ሰወዳድርው በጣም ነው የሚገርመኝ ማለት ነው። እንዴት ነው የተለወጠው? ያን ያህል እንዴት ነው የተለወጠው ምናምን የምልበት ጊዜ አለ ማለት ነው። ለምሳሌ ኢትዮጵያ ውስጥ የድሮ ገበያ እንዴት ነበር የሚደረገው? ከሳምንት ለምሳሌ በየቦታው ይለያያል። ግን በየቦታው የተለያየ ቀን በተለያየ ቀን ላይ ነው። ሰው ገበያ የሚያደርገው ማለት ነው። ለምሳሌ የሆነ ቦታ ላይ። ለምሳሌ መቀሌ ላይ እኔ የተወለድኩበት ቦታ እኔ ተወልጄ ያደርኩበት ቦታ ትግራይ አካባቢ ትግራይ ኢትዮጵያ ውስጥ ትግራይ የሚባል ቦታ ሆኖ መቀሌ የሚባል ነው ተወልጄ ያደግኩት ማለት ነው። እና እዛ ቦታ ውስጥ ገበያ መቼ ነው የሚደረገው? አብዛኛው ሁሌ ገበያ አለ ግን በቃ ያቺ ዋናው የምትባለው ገበያ። መቼ ናት? ሰኞ ሰኞ ነው ማለት ነው። ሰኞ ሰኞ ሲሆን ሁሉም ሰው ገበያ ወደ ገበያ ነው የሚሄደው የሚሸጠው የሚገዛው የሚሸጠው ሰው በቃ ገበያ ላይ ነው ማለት ነው። አንደዉም በቃ አንዳንዴ በጣም ነው የሚያስቀኝ። ሰው አንድ ሳምንት ሙሉ ጠብቆ ምናምን ለምሳሌ ማክሰኞ እለት የሆነ እቃ ቢያስፈልገው ዝም ብሎ ይቆይና። ከዛ ሳምንቱን ሙሉ እየተቸገረም ቢሆን ምናምን ቆይቶ ስኖ ላይ ወደ ገበያ ይሄዳል ማለት ነው ከዛ ከገበያው ገዝቶ ምናምን ይመጣል። ምን ብለው ነው የሚያስበው ሰው ማለት ነው። ሰኞ ሰኞ እቃ በጣም ርካሽ ነው ምናምን ብሎ ነው የሚያስበው ማለት ነው። ግን እኔ እንዴት ነው ሰኞ ሰኞ ርካሽ መሆነው? በቃ የበትኛው ቀን ብሄድ ያው ነው ዋጋው ምናምን ብዬ አስቤ ነበር። ግን እንዳልሆነ ተረዳሁ አንዴ ሄጄ ሳጣራ ተረዳሁት ተረዳኋቸው ሰዎች ማለት ነው። ለምንድነው? ዋጋው ግን የሚረክሰው ምናምን ብዬ ሳስብ ደግሞ አዎ የምርም ይረክሳል ዋጋው ሰኞ ሰኞ ሲሆን የሚሸጠው የእቃው ዋጋ የእህል የአስቤዛ ምናምን ዋጋ ይረክሳል ማለት ነው። እና ለምንድነው የሚረክሰው ምናምን ብዬ ለማጣራትም በድጋሚ ሞክሬ ነበር። እና ለምንድነው የእርቃው ዋጋ ምናምን የሚረክተው? ነጋዴዎቹ ራሱ ሰኞ ሰኞ ብዙ ሰው ሰኞ ነው የሚመጣው ብለው ስለሚያስቡ ሰኞ ሰኞ ብዙ ነጋዴዎች ይመጣሉ ስለዚህ የእቃው ዋጋው ይቀንሳል ማለት ነው። በጣም ነው የሚያስቅው አንዳንዴ በጣም ነው የሚያስቀኝ ማለት ነው። ግን በቃ እንደዛም ሆኖ ሰኞ ሰኞ ማለት ነው። ገበሬዎቹም ገበሬዎቹም ይሁኑ ገዢውም ምናምን አሁን ገበሬዎች በሌላ ቀን አይገኙም ማለቴ አሁን እህል ምናምን እህል በታኒ በምንድነው የሚባለው? ታኒካ ነው የሚባለው እህል የሚሸጠው ማለት ነው ማለቴ በኪሎ ሳይሆን በባህላዊ መንገድም ይሸጣል መቀሌ ውስጥ አሁንም ድረስ ማለት ነው። በኪሎ ሳይሆን በታኒካ የሚባል እቃ አለ። በዛ ተሰፍሮ መስፈር ያለ የእህል መስፈርያ ታኒካ ነው የሚባለው እሱ። በዛ ተሰፍሮ እህል አሁንም ድረስ እመቅሌ ላይ ይሸጣል ማለት ነው። እና እነዛ ገበሬዎች ራሱ እህል የሚሸጡት ለምሳሌ እንደ፣ ስንዴ፣ ገብዝ ምናምን የመሳሰሉት። እህል የሚሸጡት ማለት ነው መቼ ነው የሚመጡት? ሰኞ ሰኞ ነው የሚመጡት ማለት ነው። እና በሰኞ እለት እህል ዋጋው ይቀንሳል ማለት ነው። ለምሳሌ ለአንድ መስፈሪያ ያ መስፈሪያው ታኒታ ያልኩትን ነገር በሌላ ቀን ለምሳሌ ለአንድ መስፈሪያ መቶ ብር ቢሆን። በምንድነው በሰኞ ቀን ግን አንድ ሰማንያ ብር ምናምን ይሆናል ማለት ነው። አንድ ሃያ ብር፣ ሰላሳ ብር ይቀንሳል ማለት ነው። ሰኞ ሰኞ ሲሆን ማለት ነው። እና ሰኞ ሰኞ በቃ ስትሄድ ገበያ ሲሄድ በቃ ከእናቴ ጋር አንዳንዴ እሄዳለሁ እና። ሲሄድ በቃ የሌለ ማለቴ ማክሰኞ እሮብ ምናምን የሌለ ነገርም አያለሁ ማለት ነው። በቃ በጣም ነው የሚገርመኝ ሰው ራሱ ሰኞ ሲሆን በቃ ገበያው ሙልት ነው የሚለው ማንም ማለፍያ ራሱ እስከምታጣ ድረስ ማለት ነው። እና ገበያ እንደዚህ ነበር ድሮ ማለት ነው። አሁን አሁን ግን ያንን ነገር ብዙም አዎ መቀሌ ላይ አሁንም ድረስ በቃ አለ ያ ነገር አለ። ግን አሁን ላይ ብዙ ነገር ገበያም በመስመር ላይ እየሆነ ነው እኔ እንደውም አሁን ላይ በቃ ገበያ ምናምን መሄድ ትቼዋለሁ ይሄ ስድስት ወር ገበያ መሄድ ገበያ ሄጄ እቃ መግዛት ምናምን እየተውኩት ነው። እንዴት ነው የማደርገው? በቃ በመስመር ላይ በስልኬ እገበያያለው ማለት ነው። ይሄ ደግሞ በቃ አሁን በስራ የሚጨናነቅ ሰው። በጣም ነው ሁሌ ስራ ስራ የሚለው ሰው ወይ ደግሞ ተማሪ የሆነ ሰው። ተማሪ የሆነ ምናምን በቃ የማይመቸው ሰው አለ አይደል? በስራ ምክንያት ወደ ገበያ መሄድ የማይችል ሰው አለ አይደል? ለሱ አሁን በመስመር ላይ መገበያየት በጣም ጥቅም አለው ብዬ አስባለሁ። እና እንደ ድሮ አሁን ድሮ። ገበያ መሄድ መምጣት ምናምን ብዙ ነው ጊዜ የሚያቃጥለው እንደሚያቃጥልም አይቼዋለሁ ምክንያቱም ከእናቴ ጋር ሲሄድ ገበያ ቀኑን ሙሉ ነው የማቃጥለው ማለት ነው። አሁን ላይ ግን በስልኬ ስለምገበያይ አንድ ሰዓትም አይፈጅብኝም ማለት ነው። እና ገባህ

ነጭ ቃሉ ምንድነው እሚለው ነጭ ነጭ ምንድነው ከለር ነው? ማለቴ ቀለም ከቀለማቶች አንዱ ነጭ ነው ማለት ነው። እና ነጭ ከመሰረታዊ ቀለማት አንዱ አይደለም መሰረታዊ ቀለማት እምንላቸው ቀይ ሰማያዊና ቢጫ ናቸው ማለት ነው። ነጭ ግን ከመሰረታዊ ቀለማት አንዱ አይደለም ማለት ነው። ግን እንደዛ ማለቴ ነጭ ሲነሳ እኔ በጣም እምወደው ከለር እምወደው ቀለም ከሁሉም አይነት ቀለሞች ማለት ነው እምወደው ቀለም ምንድነው እኔ ነጭ ነው ማለት ነው። በቃ ነጭ ለእኔ በቃ የተለየ ትርጉም አለው በቃ የተለየ ማለት ነው። ምንድ ነው ለኔ ነጭ ነጭ እሚያመለክትልኝ ለእኔ ነጭ ትርጓሜው ነጭ ቀለም በቃ ንጽህና የሆነ ታላቅነት በቃ ሁሌ ነጭ ሲሆን በቃ ለኔ እንደውም አንደኛ እሚያመለክተው ንጽህና ነው ከዛ በኋላ ደግሞ ታላቅነት ማለት ነው። እና እኔ ሁሌ እንዲሰጠኝ ማለቴ ለምሳሌ ወላጆቼ ወይም ጓደኞቼ ምናምን አበባ ሲሰጡኝ። ነጭ እንዲሰጡኝ ነው እምፈልገው እና እንደውም ጓደኞቼ መጀመሪያ ላይ እኔ እሚሰጡኝ አበባ ምናምን ለልደቴ ወይም የሆነ ነገር ሲኖር ምናምን ቀይ ነበር አብዛኛው ሰው ቀይ አበባ ነው እሚሰጠው። ከዛ አይ በቃ ደስ ይላል ምናምን ብዬ ተቀብያቸው ግን እኮ ነጭ ነው እምወደው ምናምን ስላቸው ለቀጣይ ጊዜ አበባ ሲገዙ ነጭ ነው እሚገዙልኝ ማለት ነው። እና ያውቁኛል እንደውም ነጭ አበባ እንደምወድ ያውቁኛል ማለት ነው ወላጆቼ ራሱ አዎ እንደዛ ነው እሚያደርጉት። ሁሌ ነጭ አበባ ነው እሚገዙልኝ ማለት ነው። ልብስ ራሱ ስገዛ ማለት ነው አብዛኞቹ ልብሶቼ ነጭ ናቸው። እንደውም በቃ አንዳንዶች አንዳንድ ጊዜ ጓደኞቼ ምንድነው እሚለው አንቺ ምንድነው ሁሌ ነጭ እምትለብሺው? ቶሎ ቶሎ እኮ ነው እሚቆሸው ቶሎ ቶሎ ማለቴ ከምታጥቢ ይልቅ ዝም ብለሽ እንደ ጥቁር ልብስ ወይ ደግሞ ሌላ አይነት ከለር ቀለም ያለው ልብስ ምናምን ብትገዢ ይሻላል እኮ እንጂ እንዲህማ ስንቴ ነው እምታጥቢው ምናምን ይሉኛል ማለት ነው። አብዛኞቹ የእኔ ልብሶች ነጭ ናቸው ማለት ነው። እና ነጭ ልብስ ነጭ አበባ ነጭ ነጭ ቀለም ራሱ ማለት ቤት ውስጥ አሁን የእኔ ክፍል ቤታችን የሌሎቹ ክፍል ሌሎች ክፍሎች ምንድን ናቸው ቢጫ ቀለም ነው ያላቸው ማለት ነው። የእኔ ክፍል ግን ነጭና ሰማያዊ ቀለም ነው ያለው ማለት ነው። እና በቃ ነጭ ያን ያህል ነው እምወደው ማለት ነው። በጣም ነው እምወደው አንደውም መጽሐፍ ቅዱስ ራሱ ውስጥ ራሱ ነጭ የንጽህና ምልክት እንደሆነ ማለቴ የታለቅነት ምልክት እንደሆነ ራሱ ተጽፏል ማለት ነው። እንዴት ነው ይሄ የተጻፈው? ማለቴ ኤግዛክትሊ አልተጻፈም። ማለቴ ኤግዛክትሊ አሁን ነጭ የታላቅነት ምልክት ነው ብሎ ላይኖር ይችላል የሚል ማለት ነው። ግን ምንድነው እሚለው አሁን መጽሐፍ ቅድስት ውስጥ አምላካችን ብዙ ጊዜ ነጭ እንደለበሰ ተጽፏል። እና አምላኬ የለበሰው ነጭ ልብስ ደግሞ እኔ እኔም ብለብሰው ማለቴ እሺ አምላክ የለበሰው ልብስ እኔ መልበስ የለብኝም አይደል? ግን ነጭ ቀለም አይደል ምክንያቱም እኔ እንደ አምላኬ በጎ አይደለሁም። እንደ አምላኬ ማለቴ በቃ አምላኬኛ ያህል እሚደርስ እንትን የለኝም። አውቃለሁ በጣም እኔ ማረባው ማልቴ ማልቴ አልመጥንም እሺ ከአምላኬ ጋ አንድ አይደለንም። ግን አምላኬ የለበሰውን ነገር ማድረግ ደግሞ ደስ ይለኛል። እና አምላኬ አምላካችን ደግሞ አምላካችን መድኃኒታችን የስ ኩሽቶስ ደግሞ ሁሌ ነጭ ልብስ ነጭ ልብስ ነበር። እሚለብሰው ማለቴ እንዲህ ሲገለጥላቸው ለምሳሌ ሐዋራትን በደብረ ታቦል ማለቴ ብርሃኑ መለኮቱን ሲያሳያቸው በደብረታወር ነጭ ልብስ ነበር ያ ልብሱም እንደ ፀሀይ አብሮቶ ነበር ይላል። ግን ያ ነጭ ሆኖ በጣም ያበራ እንደ ፀሀይ ነበር ማለት ከፀሀይ ሰባት እጥፍ ነበር እሚያበራው ምናምን ይላል ማለት ነው። እና ነጭ ስለሆነ የዛኔ እኔ በዛ ነው ነጭ በጣም የምወደው ማለት ነው። ሌላ ደግሞ አሁን እኛም ከሙታን ስንነሳ ማለት ነው። እኛ ሁላችንም ሰዎች እንሞታለን አይደል? ከዛ ቡሃላ ግን እንነሳለን አምላካችን በድጋሚ ሲመጣ እንነሳለን ማለት ነው። የዛኔ ስንነሳ ጻድቃን ከሆን ማለት ነው። ከፀሀይ ሰባት እጅ የሚበልጥ ብርሃን ኖሮን እንደ አምላካችን ማለት ነው። ማለቴ በቃ እንደ አምላካችን አዎ ላይሆን እንችላለን ግን በቃ ከፀሀይ ሰባት እጅ ሰባት እጥፍ እሚበልጥ ብርሃን ኖሮን ነጭ ሆነን ነው የእምንነሳው። ነጭ ልብስ ለብሰን ያ ነጭ ልብስ ደግሞ ከፀሀይ ሰባት እጅ እሚያበራ ሆኖ ነው እሚገለጥ ምን ገለጠው ማለት ነው እምንነሳው? ትንሳኤያችን እንደዛ ነው እምንሆነው ጻድቃን ከሆን ማለት ነው እና ጻድቃን እንድንሆን እግዚአብሔር ፍቃዱ ይሁንልን። እና እኔ ነጭ ያን ያህል ነው የምወደው በቃ ነጭ ለኔ የታላቅነት የንጽህና የግርማ ሞገስ በቃ የሁሉንም ነገር መገለጫ ነው ብዬ አስባለሁ በቃ ነጭ ነገር ማለት ነው። እንደውም ኢትዮጵያ ውስጥ ራሱ እኮ የሆነ ሰርግ ሲኖር በቃ አብዛኛው አለም ላይ ራሱ ሰርግ እኮ በነጭ ልብስ ነው እሚያከብሩት አይደል? ኢትዮጵያ ውስጥም ነጭ የደስታ ምልክት ነው ማለት ነው። አሁን አብዛኛው ጊዜ በዓል ሲሆን ሁሉም ሰው ነጭ ልብስ ነው እሚለብሰው ማለት ነው። እና ነጭ የደስታ የሰላም የፍቅር ምናምን ምልክት ነው ማለት ነው ለኔ ማለት ነው።

እዚያ ቃሉ ምንድነው? የሚለው እዚያ ማለት ነው እዚያ ማለት የሆነ ቦታ ለቦታ ነው የምንጠቀምበት አሁን የሆነ ነገር እዚህ አለልህ ካለም እዚህ ቦታ አለልህ ለማለት ነው ማለት ነው። እዚያ ማለት በቃ ቦታ ነው የሚያመለክተው ግን ካለንበት ቦታ ትንሽ ርቆ ከሆነ ነው እዚያ የምንጠቀመው ማለት ነው። እና ይሄ ቃል ሁሌ በተደጋጋሚ ነው የምንጠቀምበት። ግን ያ ቃል ምንድነው የሆነ ስፔሲፊክ ነገር የለውም ስፔሲፊክ ነገር ስል እንዴት ነው። ማለቴ ለምሳሌ የሆነ የሚጠቁመው የሆነ የሚጠቁመው በተለይ የሚጠቁመው ነገር የለውም ማለት ነው። እዚያ ስንል የት? በቃ ከእኛ ትንሽ የራቀ ቦታ ላይ እንደሆነ አውቃለሁ ያሳውቃል ግን ትክክለኛው ቦታው አይጠቁምም ማለት ነው። ለምሳሌ በእጃችን እዚያው ብለን ምንጠቁም ከሆነ ነው የምንጠቁም ያ ምን እንደሆነ የሚታወቀው እንጂ ዝም ብለን እዚያ ካልን ያ የተለየ ነገር በተለየ ሁኔታ አይጠቁምልንም ማለት ነው። በቃ ይሄ እዚያ ስንል ቦታ ነው የሚጠቁምልን ማለት ነው። ብዙ ቦታ ቦታው የሚጠቁሙልን ነገሮች አሉ። ለምሳሌ አሁን የባስ ስቴሽን ማለቴ ባስ የሚቆምበት ቦታ የት ነው? ብለን ስንጠይቅ ለአንድ ሰው እዚያ ሊለን ይችላል ማለት ነው። እና ግን እዚያ ካለ እዚያ ብሎ ብቻ ዝም አይልም ማለት ነው። ወይ ያ ሰው በእጁ ሊጠቁመን ይገባል ወይ ደግሞ እዚያ ብሎ ሌላ አይነት ሌላ ለምሳሌ እዚያ ቦታ ማለቴ እዚያ ካፌ ውስጥ ካፌ ያለበት ቦታ አካባቢ ወይ ደግሞ እዚያ ሬስቶራንት ባለበት ቦታ የባስ ማቆሚያ እዚያ ነው ብሎ ሊነግረኝ ይችላል ማለት ነው። የሆነ ሰው እና ይሄ የሆነ መረጃ መረጃ ለማግኘት ነው የት ብለን ስንጠይቅ እዚያ ተብለን የምንመለሰው ቦታ ቦታ ለመጠቆም እና መረጃ ለማግኘት የሆነ ሰው ስንጠይቅ ወይ ደግሞ የሆነ ሰው እኛን ሲጠይቀን የምንሰጠው ምላሽ ወይ ደግሞ የሚሰጠን ምላሽ ነው ማለት ነው። እናም እዚያ ስንል ቦታ ነው የሚያሳየን ማለት ነው። እና እኔ እንደውም ሰዎችን እንደውም ዛሬ ጠዋት ምንድነው ያጋጠመኝ አንዱ ዩኒቨርሲቲ ግቢ ውስጥ ማለት ነው። ቁርስ ለመብላት እየሄድኩኝ ምን አንድ አንድ ሰውዬ አገኘሁና እህት ብሎክ ሰማንያ የት ነው ብሎ ጠየቀኝ። ከዛ እኔ ምንድነው ያልኩት ማለቴ አልፎት ነበር ያ ብሎክ ሰማንያ የሆነ መታጠፍ ያለው እና ወደ ብሎክ ሰማንያ መሄጃ መንገድ ማለት ነው። ከዛ ያ መታጠፊያ አልፎት እየሄደ ዝም ብሎ ቀጥ ብሎ እየሄደ ነበር ማለት ነው። ያ ሰውዬ ከዛ እኔን ደርሶብኝ ማለቴ እኔ ከፊት ከፊቱ እየሄድኩኝ ነበር ከዛ ደረሰብኝና እህት ብሎክ ሰማናያ የት ነው አለኝ። ከዛ ሳሳየው ማለቴ ቦታው ላሳየው ስሞክር ወደኋላ ዞር ብዬ እዚያ በዚያ በኩል ሄደህ ታጠፍ ምናምን አልኩት። ከዛ ግን ያ ያሳየሁት ቦታ እዚያ ነው ያልኩት ማለቴ በዚያ በኩል ሄደህ ታጠፍ ነው ያልኩት። ከዛ ሁለት መታጠፊያ ነው ያለው ማለት ነው። ከዛ ምን ቢያደርግ ጥሩ ነው። በሁለት መታጠፍ ያለው የኔ ጥፋት ነው አውቃለሁ። እና ያ ብሎክ ሰማንያ መሄጃ መንገድ በአንደኛው መታጠፊያ በመጀመሪያው መታጠፊያ ነበር ያ ሰውየው የሄደው ደግሞ በሁለተኛ መታጣፊያ ነበር ማለት ነው። ከዛ ግን ይሄ የማን ጥፋት ነው የኔ ጥፋት ነው እንዴት ነው? ዝም ብዬ እዚያ ብቻ ነው ያልኩት በዚያ መታጠፊያ ባለው በዛ ሂድ በዛ ሂድ ነበር ያልኩት ማለት ነው። ከዛ እና እዚያ ብዬ የሆነ ስፔሲፊክ ነገር ማለቴ የሆነ የተለየ ነገር አይ በዚያ በዛ አንደኛው መታጠፊያ ነው የምትሄደው ምናምን ብለው ነበር ብለው ኖሮ በዛ ይሄድ ነበር። አሁን ግን በቃ ዝም ብዬ በዚያ ሄድ ስላልኩት ዝም ባገኘው በመጀመሪያው ባገኘው መታጠፊያ ነበር የሄደው ማለት ነው። እና ዛሬ ራሱ እያሳሰበኝ ነበር ለምንድነው እንደዛ ያልኩት። ለምንድነው በዛ በዛኛው መታጠፊያ ነው በአንደኛው ምናምን ያላልኩት ምናምን ብዬ እያሰብኩ ነበር ማለት ነው። ግን ነገርየው እንደዛ ብለውም ራሱ በሁለተኛው መታጠፊያው ቢሄድ ራሱ ማለት ነው። ትንሽ ሄድ ሄድ ብሎ ትንሽ ከሄደ በኋላ አንድ አንድ ጊዜ ከታጠፈ ማግኘት ይችላል ቦታው ማለት ነው። በዛ ቢሄድም ችግር የለውም። ግን ቀጥታ የሚያገኘው በዛ በዛኛው በዛ አንደኛው መታጠፊያ ነበር ማለት ነው። እና በዚያ ወይ ደግሞ እዚያ ስንል የሆነም የተለየ ነገር ስለማንጠቁም መረጃ ላይ ሊያምታታ ይችላል ማለት ነው። ለምሳሌ የሆነ ሰው የት ነው ትምህርት ቤቱ የት ነው? ካለ እዚያ ካልኩ የት የት የሚለው ሌላ ጥያቄ ደግሞ ያመጣል ማለት ነው። ግን እዚያ ሬስቶራንት አጠገብ ምናምን ሲልህ ግን ያ የሆነ ነገር ስፔሲፊክ ማለቴ የሆነ ለይቶ ገልጾታል ማለት ነው። ስለዚህ እዚያ የሚለው ነገር ብቻውን አይቆምም ሌላ ከዛ ጋር ከዛ ጋር የሆነ ቃል መምጣት አለበት ማለት ነው። በደንብ ያ ነገሩ ቦታው ምናምን እንዲገልጥ በደንብ በደንብ እንዲገልጥ ሌላው ቀል ከዛ በኋላ ወይ ደግሞ ከዛ በፊት መምጣት አለበት ብዬ አስባለሁ ማለት ነው። እና እዚያ ቦታ ነው የሚጠቀመው

አምስት ቃሉ ምንድነው? የሚለው አምስት ነው የሚለው ማለት ነው። አምስት ምንድነው? ቁጥር ነው አንድ ሁለት ሶስት አራት ብለን ከአራት በኋላ ያለው ቁጥር ነው አምስት የሚባለው ማለት ነው። እና አምስት ምንድነው አንደኛው ለሁለት በሙሉ ቁጥር አይካፈልም። አሁን ለምሳሌ አምስት ለሁለት እናካፍለው ብንል ሁለት ነጥብ አምስት ነው የሚደርሰው ለሁለት ማለት ነው። ስለዚህ አምስት ለሁለት ለሁለት ለሁለት በሙሉ ቁጥር አይካፈልም ማለት ነው። የሆነ የሚቀር ነገር አለ ማለት ነው። ሌላው ደግሞ አምስት ምንድነው? ፕራይም ነምበር ነው ማለቴ ፕራይም በአማርኛ ፕራይም ነበር ተብለን ነው የተማርነው ራሱ ማለት ነው። የማይመቀል ሆኖ ግን ፕራይም ነበር ነው የሚባለው ማለት ነው። ሌላ ነገር ደግሞ አምስት ምንድነው? አምስት ለአንድ እና ለአንድ ለዜሮ እና ለአምስት ብቻ ነው የሚካፈለው በኩል እንጂ ሌሎች ለሌሎች ቁጥሮች በነጥብ ምናምን ነው የሚደርሳቸው ማለት ነው። አሁን አምስት አምስት ስል ምንድነው ትዝ ያለኝ አምስተኛ ክፍል እያለሁ ማለት ነው የነበረው ህይወቴ እና አምስተኛ ክፍል እንዴት አይነት ሰው ነበርኩኝ። ማለቴ ሁሌ ጎበዝ ነበርኩ አዎ ሁሌ ንቁ ነበርኩ ግን አምስተኛ ክፍል እያለሁ በጣም ኮንፊደንስ ማለቴ በጣም ደፋር ነበርኩኝ ማለት ነው። በጣም ደፋር የሆነ የሆነ ክላስ ላይ በጣም የሆነ ነገር ማይፈራ አይነት እኔ አሁን አሁን ሳስበው የዛኔ ነበር እንዴ ጉርምስናዬ የጀመረ ምናምን እላለሁ ራሱ ማለት ነው። ምክንያቱም አምስተኛ ክፍል እያለው ምንም ነገር አልፈራም ነበር ዝም ብዬ ከትላልቅ ማለቴ ከማይመጥኑኝ ሰዎች ጋር ራሱ ፀብ ገብቼ አውቃለሁ። ያንን ነገር ትክክል እንዳልሆነ አውቃለሁ ማለቴ። የዛኔ ትምህርቴ ላይ ራሱ በጣም ጎበዝ ነበርኩኝ። ከዛ በኋላ በቃ የሆነ ማልወድቅ አይነት ማለቴ በቃ እንደኔ ያንን ነገር ማለቴ አምስተኛ ክፍል እያለው በቃ ሌላ ሰው ሆኜ ነበር ማለት እስከሚያስችል ድረስ በጣም ደፋር ነበርኩ። ማለት ከዛ ደግሞ ሁሌ ማለቴ አምስተኛ ክፍል እያለው ብቻ ሳይሆን ሁሌ ደግሞ መሸነፍ እኔ አልወድም። ማለቴ ሁሌ አሸንፋለሁ እንጂ መሸነፍን የሚባል ነገር በህይወቴ ደስ አይለኝም በቃ የማንቀበለው መቀበል የማልችለው ነገር ቢኖር መሸነፍን አልቀበልም እኔ መቀበል የማልችለው ማለት ነው። በቃ ለመሸነፍ የሚሆን አቅም የለኝም ለሌላ የሚሆን አቅም አለኝ ማለቴ። ሁሌ የሆነ ነገር እጥራለሁ ከዛ ሳይሳካልኝም የሚቀርበት ጊዜ አለ ግን ተሸንፌ አላቅም እስከማለት ድረስ ነው እኔ መሸነፍ የማልወደው። በቃ አንዳንዴ ላለመሸነፍ የማደርገው ጥረት በጣም ከባድ ሁኔታ ውስጥ ገብቼ ራሱ አሸንፋለሁ ማለት ነው። አብዛኛው ጊዜ እና አምስተኛ ክፍል እንደዛ አይነት ሰው ነበርኩኝ። አሁንም ድረስ አዎ መሸነፍ አልፈልግም አሁንም ድረስ ማለት ነው። ማሸነፍ የምሸነፍበት አቅም ራሱ የለኝም ሌላ ለሌላ ነገር ነው አቅም ያለኝ እንጂ የመሸነፍ አቅሙ የለኝም ማለት ነው። ሽንፈትን የመቀበል አቅም የለኝም እኔ እና አምስተኛ ክፍል እያለሁ ስንተኛ ነበር የወጣሁት። ሁለተኛ ነበር የወጣሁት እና በጣም ነበር የደበረኝ ማለቴ አንደኛ ሁሌ አንደኛ መውጣት ነው የምፈልገው። እና የዛኔ ከዛ አንደኛ ስሚስተር ነበር ሁለተኛ የወጣሁት ከዛ ሁለተኛ ለሁለተኛ ግን አንደኛ ሲሚስተርም ለምንድነው ሁለተኛ የወጣሁት? መስከረም ጥቅምት ህዳር ታህሳስ ጥር ላይ። ጓደኞች ብዙ ጓደኞች ነበሩኝ እና ጓደኞቼ ጨዋታ ነበር በጣም የሚያበዙት ትምህርት ብዙ ጊዜ አይገቡም ምናምን ማለት ነው። ከዛ ከእነሱ ጋር ራሱ ከእነሱ ጋር እጫወት ነበር ከዛ አንዳንዴ ራሱ ከእነሱ ጋር ክላስም እየቀጣው ነበር ማለት ነው። ለዛ ነው ሁለተኛ የወጣሁት እንደውም ሁለተኛ መውጣቴ ተአምር ነው። ማለቴ እያጠናሁ አልነበረም አንዳንዴ ክላስ እቀጣለሁ ጭራሽ ተብዬ የማላውቀውን ነገር ማለቴ። አንድ አንድ ጊዜ ወላጅሽን አምጪ ተብዬ ነበር ማለት ነው። ክላስ ውስጥ ረብሼ ምናምን ሳይሆን ምንድነው ስሜ ሳልጽፍ ስሜ ረስቼው ሳልጽፈው። ፈተና ተፈተንኩኝ እና የፈተና ወረቀቴ የፈተና ወረቀት ስትሰጠን ስሜ እንዳልጻፍኩኝ ስነግራት ረስቼው ፈተናዬ ስሜን አልጸፍኩም ምናምን አልኳት ለአስተማሪዋ ማለት ነው። ከዛም ወላጅሽን አምጪ ምናምን አለችኝ ማለት ነው። ደግሞ እኮ ፈተናው ከሃያ ሃያ ነበር ያገኘሁት ደፍኜ ነበር ማለት ነው። በጣም ጎበዝ ተማሪ ነበርኩኝ። እንደዛም ሆኖ ግን ወላጅሽን አምጪ እንዴት ስምሽን ሳትጽፊ ትሰጪያለሽ ምናምን ብላ አስተማሪዋ በቃ በጣም አካባጅ ነበረች። እና ከዛ ወላጄን ወላጄ ራሱ ይዤ ሄጄ አውቃለሁ ማለት ነው። ከዛ እናቴ በጣም ነበር የተቆጣችኝ እንዴ እስከ አምስተኛ ክፍል ወላጅሽን አምጪ ተብለሽ የማታውቂው ልጅ እንዴት አሁን ወላጅሽን አምጪ ትባያለሽ ምናምን ብላ በጣም ነበር የተቆጣችን። ከዛ ሁለተኛስ ሚስተር ማለት ነው። ሁለተኛ አንደኛ ስሚስተር ሁለተኛ አይደል የወጣሁት። ከዛ ሁለተኛ ስሚስተር በጣም ማጥናት ጀመርኩኝ መቀየር ጀመርኩኝ ማለት ነው። አምስተኛ ክፍል እያለሁ ከዛ ከዛ በኋላ ሰከንድ ሲሚስተር ላይ ያመጣሁት ውጤት በጣም የሚገርም ውጤት ነበር ያመጣሁት። ማለቴ ዘጠና ሰባት ምናምን ነበር አቬሬጅ ራሱ ማለት ነው። ከዛ ግን እንደዛም ሆኖ ራሱ የአንደኛው ስሚስተር ስለነበረኝ ኤክስ ሁለተኛ ነበር የወጣሁት ማለት ነው

ሙቀት ቃሉ ምንድነው? የሚለው ሙቀት ነው የሚለው ማለት ነው። ሙቀት የአየር ሁኔታን ነው የሚያሳየው። እና ሙቀት ማለት የሆነ አየሩ ሞቃታማ ሲሆን ማለቴ ፀሀይ ምናምን ሲኖር አንዳንዴ ሞቃታማ ይሆናል ማለት ነው። አንዳንዴ የምለው ግን በኢትዮጵያ ወስጄው ነው እንጂ በሌላ አገሮች ለምሳሌ ሁሌ ሙቀት ሊሆን ይችላል። ለምሳሌ ሳውድ አረቢያ ሁሌ በጣም ሀይለኛ ሙቀት እንዳለ ሰምቻለሁ። እና የግብጽ በረሃም የሳሃራ በረሃ ያለው ያለውም ራሱ በጣም ሞቃታማ ቦታ እንደሆነ ሰምቻለሁ ማለት ነው። ኢትዮጵያ ውስጥ ግን አንዳንዴ ነው የሚሞቀው አንዳንዴ ነው የሚሞቀው ስል ኢትዮጵያ ውስጥ ራሱ እኮ አፋር አካባቢ በጣም ሀይለኛ የሚባል ሙቀት ነው ያለው ማለት ነው። አንድ ቀን የመሄድ እጃ እድል አግኝቼ ነበር። እና እዛ ቦታ ስደርስ በቃ ተቃጠልኩ ማለት ይቻላል በቃ እንደውም ሊያመኝ ነበር ራሱ ማለቴ እያቅለሽለሸኝ ምናምን ነበር ራሴን እያመመኝ ነበር ማለት ነው። ወደ ወደ ቦታው ስሄድ አንድ ቀን ነበር የሄድኩት። ከዛ እዛው ቦታ ሄጄ ምግብ አልበላሁም ምንም ነገር አልጠጣሁም ጁስ ጠጥቼ ራሱ አቅለሸለሸኝ ማለት ነው። እና የ አፋር ሙቀት በጣም ሀይለኛ ነው ከአርባ ዲግሪ ሴንቲ ግሬድ በላይ የሚደርስበት ጊዜ አለ ማለት ነው። እዛ ኖርማል ቦታው ላይ እዛ ቮልካኒክ ማለቴ እዛ እሳተ ገሞራ ባለበት ቦታ ተውት እሱ በቃ መቃጠል በጣም ሀይለኛ ሀይለኛ የሆነ ሙቀት ነው ያለው እዛ ቦታ ላይ ማለት ነው። እና አንዳንድ የኢትዮጵያ አካባቢ ማለቴ አንዳንዶቹ ናቸው እንጂ የኢትዮጵያ አካባቢዎች ሙቀት ያለባቸው አብዛኞቹ መካከለኛ የሚባል ወይና ደጋ የሚባል አይነት የሙቀት መጠን ነው ያለው ማለት ነው። ሌላ ደግሞ በጣም ሞቃታማ ቦታ ደግሞ ሌላም ሁመራ የሚባልም አካባቢ አለ ትግራይ ውስጥ የሚገኘው ቦታ የሚገኝ ቦታ ነው ሁመራ የሚባለው። እዛ ቦታም በጣም ሙቃታም እንደሆነ አንዴ በልጅነቴም ሄጄ ነበር እናቴም ነግራኝ ነግራኛለች ማለት ነው በጣም ሞቃታማ ነው። እና በልጅነቴ አምስት አመቴ ነበር የሄድኩት ያን ያህል የዛኔ አልታወቀኝም ማለት ልጅ ስለነበርኩኝ። ብዙም አላወቅኩትም ግን ረሳሁት ረስቼዋለሁ። እንጂ እና ያ ቦታ በጣም ሞቃታማ እንደሆነ ግን እናቴ ነግረኛለች ማለት ነው። ሌላ ቦታ ደግሞ ኢትዮጵያ ውስጥ ሞቃታማ የሆነ ቦታ። የት ነው አዳማ? አዳማና ጅማ በጣም ሞቃታማ ነው በጣም የሚገርመኝ ደግሞ የአዳማ ሞሞቃታማ መሆኑ ነው። ምክንያቱም አዳማ ከአዲስ አበባ መቶ ኪሎ ሜትር ነው የምትገኘው ማለቴ በጣም ቅርብ ናት። በአርባ ደቂቃ አምሳ ደቂቃ አርባ ደቂቃ ነው በመኪና ስትሄድ አርባ ደቂቃ ወይም ሃምሳ ደቂቃ ነው ቢፈጅብህ ቢፈጅብህ ማለት ነው። ግን አዲስ አበባ በጣም ቀዝቃዛ ነበር እንደውም ድሮ በጣም ቀዝቃዛ ነበር አሁን ላይ። ኖርማል ነው ማለቴ ቀዝቃዛም አይደለም ሙቀትም አይደለም መካከለኛ የሚባል ነው። የአዲስአበባ የአየር ሁኔታ ማለት ነው። ግን በቃ ይቀዘቅዛል አዲስ አበባ አዎ ይቀዘቅዛል። አዳማ ደግሞ ከአዲስ አበባ ትንሽ ኪሎሜትር ነው የምትርቀው እንጂ አዲስ አበባ ዳርጋ ናት አዲስ አበባ አካባቢ ቅርብ ናት ወደ አዲስ አበባ ማለት ነው። እንደዛም ሆኖ ግን የአዲስ አበባ እና የአዳማ የሙቀት የአየር ሁኔታ ልዩነት በጣም ነው የሚያስደንቀኝ አዳማ በጣም ሙቀት ነው ከአዲስ አበባ ሲነጻጸር ጋር ከአዲስ አበባ ጋር ሲነጻጸር ማለት ነው። በጣም ነው የሚሞቀው ማለት ነው በቃ ቤት ቲሸርት ምናምን ምሽት ላይ ምሽት ላይ ራሱ። ቲሸርት አድርገህ ምናምን ማምሸት ይቻላል አዲስ አበባ ውስጥ ግን ምሽት ላይ ቲሸርት ብቻ አድርገህ መንቀሳቀስ በጣም ነው የሚከብደው በጣም ነው የሚሞቀው ማለት ነው። እና አዳማ የአዳማ ሙቀት ነው የሚያስቀኝ ማለት ነው ከአዲስ አበባ ትንሽ የምትርቅ ሆና ግን ሞቃታማ ናት ማለት ነው። ከአካባቢው ግን የሚመስለኝ። ያ ምንድንነው ሪፍት ቫሊ የሚባለው ቦታ። ማለቴ የሆነ የተሰነጠቀ ቦታው እዛ አዳማ ላይ ስላለ ምን አልባት በዛ በኩል በዛ ይሆነ ወይ ምናምን እላለሁ። እና ምናልባትም ከተማዋ ማለት ያ የከተማዋ አቲትድ ምንድንነው? የሚባለው ተራራማ ስላልሆነው ወይ ስላልሆነ ነው ወይም እላለሁ አንዳንዴ ማለቴ ተራራማ ስለሆነ ነው እኔ እንጃ በቃ ግራ ነው የሚገባኝ አዳማ ነገር ማለት ነው። ሌላ ደግሞ በጣም ሞቃታማ አካባቢ ኢትዮጵያ ውስጥ። የት ነው? ጅማ ጅማም ሞቃታማ እንደሆነ ነግረውኛል ማለት ነው እንጂ እኔ ሄጄ አላውቅም። ወደ ጅማ ግን ሞቃታማ እንደሆነ አካባቢው ሰው ነግሮኛል ማለት ነው። ሀዋሳ አካባቢም ሀራሚያ የሚባል ዩኒቨርሲቲ አለ። ሀዋሳም በጣም ሞቃታማ አንደሆነ ሲነግሩኝ በጣም ነው የደነገጥኩት። ምክንያቱም ምንድንነው? ደቡብ ክልል ውስጥ ነው የሚገኘው የኢትዮጵያ ደቡባዊ ደቡባዊ ቦታ ቦታው ደቡባዊ ነው። እና ደቡብ ላይ በጣም ሀይለኛ ዝናብ ነው የሚዘንበው በአመት ውስጥ በቃ አብዛኛው ጊዜ ከስምንት እስከ አስር ወር ሙሉ ዝናብ የመዝነብ ሁኔታ አለው የሚታየው ማለት ነው። ግን ሀዋሳ ደቡብ በደቡባዊ በኢትዮጵያ ደቡባዊ ክፍል የምትገኝ ሆና እንዴት ነው? ይሄን ያህል ዝናብ በአመት እየዘነበ እየጣለ እንዴት ነው ሙቀት የሆነችው ብል ብዬም እደነግጣለሁ አንዳንዴ ማለት ነው። እና ሀዋሳም በጣም ሞቃታማ ናት ማለት ነው። እንደ አፋር አይደለችም ግን ሞቃታማ ናት ማለት ነው። የአየር ሁኔታዋ ሞቃታማ ነው። እንደውም ሌላ ዩኒቨርሲቲም አለ የሆነ ሀረማያ ዩኒቨርሲቲ የሚባል አለ እንደውም እሱ በቃ ፀሀዩ በጣም ነው የሚያቃጥለው ተባለ። እንደውም ወደዛ ልሄድ ነበር ሞቃታማ ሲባል ቀረሁ ማለት ነው። እና ሙቀት

ችሎታ ችሎታ ነው የሚለው ቃሉ ማለት ነው ችሎታ ምንድነው? ችሎታ ማለት የሆነ በራሳችን የምንሰራው ነገር ማለቴ የሆነ ነገር የመስራት አቅም ማለት ነው ችሎታ ማለት ነው። እንደውም እኔ ችሎታ የብዙ አይነት ችሎታ አለኝ ብዬ አስባለሁ ለምሳሌ እኔ የመጽሐፉ ችሎታ አለኝ ብዬ አስባለሁ። እንዴት ነው አሁን እኔ ከልጅነቴ ጀምሮ ማለቴ ስድስተ ስድስተኛ ክፍል ምናምን ከደረስኩት ጀምሮ የሆነ የመጽሐፍ ብቃት አለኝ ብዬ አስባለሁ የመጽሐፍ ችሎት አለኝ ብዬ አስባለሁ ማለት ነው። እንዴት ነው መጽሐፍ የጀመርኩት ለመጀመሪያ ጊዜ የሆነ መጽሐፍ አንብቤ ነበር ለመጀመሪያ ጊዜ ራሱ መጽሐፍ ከትምህርታዊ ከአካዳሚያዊ ውጪ መጽሐፍ ያነበብኩት ለመጀመሪያ ጊዜ ስድስተኛ ክፍል እያለሁ ነበር ማለት ነው። ያንን ለመጀመሪያ ያነበብኩት መጽሐፍ ምን ነበር? አንደኛው የአና ማስታወሻ የሚል መጽሐፍ አለ ወይ ደግሞ አና አናስዲያሪ የሚለው ቤንግሊዘኛው ማለት ነው። እና ያ መጽሐፍ ስድስተኛ ክፍል እያለሁ ነበር ያን ያነበብኩት ለመጀመሪያ ጊዜ ማለት ነው። ሌላኛ ደግሞ የትግርኛ መጽሐፍ ሆኖ ብርቅርቅታ ነው የሚለው ያ መጽሐፍ በረቅረቅታ ነው። በረእራቅታ ነው የሚለው እና ያንን መጽሐፍ አንብቤው ነበር ሁለቱንም ነው ለመጀመሪያ ጊዜ ያነበብኳቸው ማለት ነው። እና ሁለቱን መጽሐፍ ሳነብ በቃ የመጽሐፍ በቃ መጽሐፍ እንዳለብኝ ምናምን ሊሰማኝ ጀመረ እና የሆነ ጽሁፍ በቃ አንድ ወረቀት ላይ ምናምን መጻፍ ጀመርኩኝ ማለት ነው። ከዛም ለአባቴና ለእናቴ ሳሳያቸው ያ የጻፍኩት ነገር ማለት ነው። እንደ ልቦለድ ነበረ የጻፍኩት አጭር ልቦለት ሆኖ ማለቴ በአንድ ወረቀት ላይ በአንድ ልሙጥ ወረቀት ሆኖ በቃ ልቦለድ አጭር ልቦለድ ነበር የጻፍኩት ማለት ነው ከዛ ወላጆቼ ሲያነቡት በጣም ነበረ የገረማቸውም በጣም ነበር የተደነቁት። ምንድነው አንቺ የመጽሐፍ ችሎታ አለች ምናምን አሉኝ በጣም ነበር የወደዱት እና ከዛ የመጽሐፍ ችሎታ አለሽና አንዳንዴ ደስ ሲልሽ ጻፊ ጻፊ ሲልሽ ጻፊ ምናምን አሉኝ ማለት ነው። ከዛ በኋላ በቃ ስድስተኛ ክፍል እያለሁ አስታውሳለሁ በየቀኑ በሚያስብል ደረጃ እጥፍ ነበር ማለት ነው። ከዛ በቃ እንደዛ ትችያለሽ ምናምን ሲሉኝ እንትን ሆንኩኝ የሆነ ተነቃቃው ነገር መሰለኝ በየቀኑ ነበር የምጽፈው ማለት ነው። ከዛ ግን ያ የምጽፈው ጽሁፍ አሪፍ ነው የምጽፈው ግን አንዳንዴ የሆነ የሚጎድለኝ ነገር አለ። ከዛ ምንድነው ስምንተኛ ክፍል ስንደርስ ማለት ነው። ስምንተኛ ክፍል ስንደርስ አስተማሪያችን ሁሌ ማለት ነው በቃ ትግርኛ አስተማሪያችን እና ትግራይ እኔ ትግራይ ውስጥ ነው የተወለድኩት መቀሌ የሚባል ቦታ ማለት ነው። እና ምን ምን አይነት ቋንቋዎችን አንማራለን ትግርኛ አማርኛ እና ኢንግሊሽ የሚባሉ ቋንቋዎች እንማራለን ማለት ነው። እና በትግርኛ ክፍለ ጊዜ ሲሆን ሁሌ የትግርኛ ክላስ ሲኖረን ጻፉ ነው የምትለን የሆነ ጽሁፍ ምናምን ስንጽፍ ጻፉ ትለን ነበር ማለት ነው። እና ለኔ ለኔ ጻፊ ማለት ለሌሎች ተማሪዎች በጣም የሚያስጠላ ስራ ነበር ለአብዛኞቹ ተማሪዎች ማለት ነው። ለኔ ግን ጻፉ ስትለን በቃ እንደ ስጦታ ነበር የምቆጥረው ማለት ነው። ከዛም ጻፉት ስትለን ሁሌ በቃ አንድ ፔጅ ጻፉ ብላን አንድ ገጽ ምናምን ጻፉ ብላን። እኔ ሁለት ሶስት ፔጅ ነው የምጽፈው በቃ እነሱ አንድ ፔጅ እስከምጽፉ ድረስ እኔ ሶስት ፔጅ ጽፌ እሰጣታለሁ ማለት ነው። ከዛ ስታየው ምናምን ምን ማሻሻል እንዳለብኝ የት ስህተቴ እንዳለብኝ ምናምን በቃ ሁሌ ትነግረኝ ነበር ማለት ነው። ዓመቱን ሙሉ በሚያስብል ደረጃ በየቀኑት ማለቴ በሳምንት ሁለቴ ነበር የትግኛ ክፍለ ጊዜ አለን ማለት ነው። ከዛ ሁለቴ በሳምንት በሳምንት ሁለቴ አንድ ቀን የመጽሐፍ ያቀን ነበር። እና አመቱን ሙሉ እንዲህ አድርጊ እንዲህ አድርጊ እንዲህ እንዲህ ችግር አለብሽ ይሄ ነገር ደግሞ ጥሩ ነገር አለብሽ ምናምን እያለች የነገረችን በጣም ነበር ያሻሻልኩት ማለት ነው። እና ከዛ በኋላ በቃ የመጽሐፍ ችሎታዬ በጣም ነበር ያደገው ማለት ነው። ከዛ ዘጠነኛ ክፍል ምናምን ስደርስ በራሴ መጽሐፍ ምናምን ጀመርኩኝ። ሌላ መድረክ ላይም ያ የጻፍኩት ጽሁፍ ምናምን መድረክ ላይ ራሱ ማቅረብ ጀመርኩኝ ማለት ነው። እና ሰውን አብዛኛው ጊዜ የማቀርበው የምንጽፈው ጽሁፍ ምናምን በጣም ይወደው ነበር ማለት ነው። እንደውም አንዳንዴ እኔ የጻፍኩት እኔ የጻፍኩትን በራሴ አላቀብርም ሌላ ሰው እንዲያቀርቡ እንዲያቀርበው ነበር የማደርገው። ከዛ። እንዴት ነው የሚያጋጥመኝ አብዛኛው ጊዜ ያ የሚያቀርበው ሰው የጻፈው ይመስላቸውና በቃ እኔን ማለቴ እነሱ አንተ በጣም ጎበዝ ነህ አንቺ በጣም ጎበዝ ነሽ የሚያቀብረው ሰው ማለት ነው። በጣም አሪፍ ጽሁፍ ነው እኮ እንዴት ነው እንዲህ የጻፍኩት የጻፋችሁት ምናምን ይሏችኋል ማለት ነው። ከዛ አንዳንዶቹ አይ እኔ አይደለም እኮ የጻፍኩት እኔ ነኝ ያቀረብኩት እንጂ ሌላ ሰው ነው የጻፈው ምናምን ብሎ። አንዳንዶቹ እኔ እንደጻፍኩት ይናገራሉ አንዳንዶቹ ደግሞ ዝም ብለው ያ የሚወድሱትን የሚወደሱትን ነገር ለራሳቸው ይዘው ዝም ይላሉ ማለት ነው። እና እኔ ያንን ነገር አልፈልገውም እውነቱን ለመናገር ማለት ነው የመጽሐፍ ችሎታዬ ራሱ ለኔ ሞጎስ ነው ማለቴ። ያ መጽሐፍ የምችለው መጽሐፍ የመጽሐፌ ችሎታ ደስ ይለኛል ማለት ነው። እና

እርዳታ ቃሉ እርዳታ ይላል ማለት ነው። እርዳታ ማለት ምን ማለት ነው? አሁን ለምሳሌ አሁን የሆነ የተቸገረ ሰው ቢኖር ወይ ደግሞ የሆነ እርዳታ የሚያስፈልገው ነገር ማለቴ አሁን የሆነ እኛ የምንችለው ነገር ሌሎች የማይችሉት ነገር አለ። አይደል አንዳንድ ነገራት እና አንዳንድ ነገሮች እንደዛ አሉ እና አዳታ ማለት ሌሎች የማይችሉትን ነገር እኛ የምንችለው ከሆነ ማድረግ ማለት ነው። እርዳታ የሚባለው ነገር። እና እርዳታ ከምንድነው የሚጀምረው? በቃ አንድ ሰው ሰው ከሆነ ብቻ ለመርዳት በቂ ነው ብዬ አስባለሁ። ለምሳሌ እኔ ማለት ነው እንዴት ነው ይሄ በቂ ነው ብዬ የማስበው? ለምሳሌ እኔ አሁን የሆነ ሰው። የሆነ ሰው የሆነ ችግር ቢያጋጥመው ለምሳሌ የገንዘብ እጥረት ቢያጋጥመው እንዴት ነው አሁን አንቺ ሰው መሆንሽ ለምሳሌ እኔ ገንዘብ የለኝም። እንበል እና የሆነ ሰው የገንዘብ ችግር ነው ያጋጠመው እንበል እና የገንዘብ እጥረት ምናምን አጋጥሞት ገንዘብ በጣም ያስፈልገዋል። እና እኔም ገንዘብ የለኝም። እንበል እና እንዴት ነው የምትረጂው? ሰው መሆን በቂ ነው አላልሽም ወይ ብላችሁኝ ልትሉኝ ትችላላችሁ አይደል እና ለዚህ ምንድነው መልሴ? አሁን አንድ ሰው የገንዘብ እጥረት ቢያጋጥመው ወይ ደግሞ በጣም ገንዘብ ቢያስፈልገው እና እኔ እኔ ለዛ ሰውም መርድት ብፈልግ ግን ደግሞ እኔም ገንዘብ የለኝም እንበል እና እንዴት ነው የምረዳው? ያ ሰው አንዴ ማለቴ በማጽናናት ማለቴ እንዴትም ማጽናናት ስል። በማጽናናት ስል ለምሳሌ አሁን ሄጄ ምናምን ማለት ያ ጊዜ እንደሚያልፍ ለምሳሌ ገንዘብ የሚያስፈልገው ከሆነ ያ ጊዜ ማለቴ ወይ ደግሞ ገንዘብ ምንሰራበት እድል። አሁን ለምሳሌ አንዳንድ እኮ አሁን በአሁኑ ጊዜ እውነት እንደ እውነቱ ለመናገር ሀሳብን መሸጥ ራሱ ይቻላል። አሁን የሆነ ሀሳቤን እኔ የሆነ ሀሳብ ቢኖረኝ ሸጬ ገንዘብ ማግኘት እችላለሁ። ለምሳሌ ማለት ነው። ለምሳሌ ለምሳሌ እኔ ምንድነው የማደርገው? አንዳንዴ የቢዝነስ ሀሳቦች እኔ ብዙ የቢዝነስ ሀሳብ ነው የማስበው የሚገርመው ነገር። ገንዘብ የለኝም እንጂ የራሴ የሆነ የተሻለ ቢዝነስ ለመጀመር ገንዘብ የለኝም እውነቱን ለመናገር ያን ያህል እንደውም ከወላጆቼ ጋር ምናምን ነው። ወላጆቼ ነጋዴዎች ናቸው ከእነሱ ጋር ነው የምሰራው። እንጂ የራሴ ቢዝነስ ለመጀመር ገንዘብ የለኝም። እና አንዳንዴ ምንድነው የማደርገው? የቢዝነስ ሀሳብ እሸጣለሁ ማለት ነው። ለምሳሌ አንዳንድ ሰዎች በቃ ገንዘብ አላቸው ግን የቢዝነስ ሀሳብ ቢዝነስ መጀመር ይፈልጋሉ ምን አይነት ቢዝነስ እንደሚጀምሩ? እንዴት እንደሚጀምሩ ምናምን አያውቁም። እና ለሀብታሞች በጣም ሀብታሞች ከሆኑ ሀሳቤን እሸጣለሁ የቢዝነስ ሀሳቤን እሸጥላቸዋልው ማለት ነው። እና እንዴት ነው ግን መርዳት ግን? ለዛ ሰው ለዛ ገንዘብ የሌለው ሰው እንዴት ነው የምንረዳው? አንደኛ ሀሳብ በማካፈል ያም የገንዘብ ችግሩን እንዴት መቅረፍ እንደሚችል ሀሳብ በማካፈል እረዳዋለሁ ማለት ነው። ከተቻለ ጀምሮ ቅድም እንዳልኩት የሆነ የቢዝነስ ሀሳብ ምናምን እሸጥና በገንዘብም ለመርዳት እሞክራለሁ ማለት ነው። ያን እሱን ባልችል ራሱ ማለቴ አሁን በቃ ገንዘብ ማገኝ የምናገኝበት። እንትን ብናጣ ራሱ መንገድ ብናጣ። ያ እርዳታ የሚያስፈልገው ሰው በቃ ገንዘብ የምናገኝበት ሌላ መንገድ ባይኖር ራሱ ምንድነው የማደርገው አጽናናዋለው። ማለት ይሄ ጊዜ እንደሚያልፍ ምናምን እነግረዋለሁ ማለት ነው። ደግሞም ይሄ ለማጽናናት ብዬ ሳይሆን እውነትም ነው። አሁን ለምሳሌ ዛሬ ሀብታሞች ብንሆን ነገ ድሆች ልንሆን እንችላለን አይታወቅም በቃ አለም ወዴት እንደምትወስደን አንዳንዴ አይታወቅም። ዝም ብለን በቃ እንዴ እኔ ባቆጥኩት መንገድ ነው የሚሄደው ምናምን ብለን ዝም ብለን መናገር አንችልም። አንዳንዴ አለም በምን መንገድ እንደምትወስደን ራሱ ምንም አናውቅም አንዳንዴ። አቅጣጫችን ይቀየራል ማለት ነው። በቃ አሁን ላይ ደህና ነበርን ከዛ ግን ከሰአት በኋላ ግን ደህና አይደለንም። አሁን ላይ በህይወት አለን። ከአንድ ሰዓት በኋላ በህይወት ላንኖር እንችላለን ማለት ነው። እና እርዳታ እርዳታ መርዳት አሁን እኔ ዳታ መስጠት ብፈልግ ወይ ደግሞ ሰውን መርዳት ብፈልግ ወይ ደግሞ ሰውን ሳይሆን በቃ ሁሉንም በአለም ላይ የተፈጠረው ነገር መርዳት ብፈልግ እኔ ሰው መሆኔ ብቻ በቂ ነው ብዬ አስባለሁ ማለት ነው። እንደውም ሰው መሆን ብቻ በቂ አይደለም ማለቴ። ሰው መሆን ብቻ ሳይሆን እንስሳትም ቢሆኑ እንደውም ይረዳሉ እንስሳት አሁን ለምሳሌ እኔ ውሻዬ ውሻ አለኝ ውሻና ድመት አሉኝ ማለት ነው። ሁሌ ሳዘን ሳለቅስ ምናምን መጥቶ ምናምን እቅፍ ይሉኛል የሆነ ያጽናኑኛል በቻሉት መጠን ባያወሩ ራሱ የሆነ የሚሰጡኝ ፍቅር ለኔ መጽናናትን ይሰጠኛል ማለት ነው። እና በቃ ሰው መሆን ብቻ ሳይሆን እንስሳም ብንሆን ራሱ እርዳታ መስጠት እንችላለን ማለት ነው። አሁን ውሻና ድመው ውሻዬና ድመቴ ለኔ እርዳታ እየሰጡኝ ነው የምን እዳታ? የስና አእምሮአዊ እዳታ አሁን ባዝን ኖሮ አንዳንዴ እኮ በጣም ካዘን ራሳችንንም ልናጠፋ እንችላለን ማለት ነው። እና ወደዛ ያንን እንዳላደርግ ውሻዬና ድመቴ ከእኔ ጋር ሲሆኑ የስነ አእምሮአዊ እርዳታ እየሰጡኝ ነው ማለት ነው። እና በቃ አንድ የሆነ ለመርዳት ሰው ብቻ መሆን ሳይሆን በቃ እንስሳትም ብንሆን እርዳታም መርዳት እንችል

መኪና ቃሉ ምንድነው? የሚለው መኪና ማለት ነው። መኪና ምንድነው? አሁን ለመጓዛ ምናምን ለመጓጓዙ ምናምን የምንጠቀምበት የኤሌክትሮኒክስ ከኤሌክትሮኒክስ የተሰራ ነገር ማለት ነው። መኪና እና አሁን አሁን በአለም ላይ በጣም በጣም በጣም መኪኖች እየተስፋፉ ነው ያሉት ማለት ነው። ድሮ መኪና አልነበረም እኔ ከመወለዴ በፊት አባቴም እናቴም ከመወላዳቸው በፊት ማለቴ በቃ ከመቶ ሃምሳ ወይም እኔንጃ ግን ኢትዮጵያ ውስጥ የጀመረው መኪና ከመቶ አመት በፊት ወይም ከመቶ ሃምሳ ምናምን በአጼ ሚኒሊክ ነው የሚባለው ማለት ነው። ለመጀመሪያ ጊዜ ኢትዮጵያ ውስጥ መኪና የተስፋፋው የተጀመረው በመቼ ነበር? በአጼ ሚኒሊክ። በአጼ ሚኒሊክ ማለት ነው። በሁለተኛው ነው። አንደኛው ሳይሆን አጼ ሚኒሊክ ሁለት ነው ያሉት በኢትዮጵያ። እንትን የነበሩ ነገስታት የነበሩ የነበሩ ሁለት ናቸው። ከዛ በአፄ ሚኒሊክ ሁለተኛው ነበር መኪና ወደ ኢትዮጵያ የተስፋፋው ማለት የተጀመረው ኢትዮጵያ ውስጥ ማለት ነው። እና ይሄን ከመቶ ሃያ አመት ወይም ምናምን በፊት መሰለኝ እርግጠኛ አይደለሁም። ግን ከመቶ ሃያ አመት በፊት ይመስለኛል ሳስበው ማለት ነው። እና መኪና ድሮ መኪና ከመኖሩ በፊት ምንድነው ሰው ለመጓጓዝ ምናምን ምን ነበር የሚጠቀመው ብለን ስንጠይቅ። እንደ ፈረስ። አህያ በቅል በቅሎ ነው በቅል ነው የሚባለው። በቅሎ ያ ከአህያና ከፈረስ የሚወለደው ምንድነው የሚባለው? በቅሎ ነው። እንደዛ በቃ ያ ያንን ነገር ለመጓጓዝ ይጠቀሙበት ነበር ማለት ነው። ለምሳሌ ሰዎች ከኢትዮጵያ ወደ ሌላ ቦታ ሲሄዱ በአህያ ወይ ደግሞ በፈረስ ወይ ደግሞ በበቀሎ በቀሎ ነው የሚባለው በቃ እኔ እንጃ አላውቀውም። ያ ከ ከፈረስና ከ አህያ የሚወለደው አለ አይደል? ያ እንደውም ከአህያና ከፈረስ የሚወለደው ከሴት ፈረስና ከወንድ አህያ ነው የሚወለደው። ከዛም ፈርታይል አይሆንም ያ የሚወለደው ፈርታይል አይሆንም ማለት ነው። ያ በዛ ለመጓጓዝ ይጠቀሙበት ነበር ማለት ነው። በቀሎ ነው የሚባል መሰለኝ መሰለኝ እና በዛ ይጓጓዙ ነበር እና አሁን መኪና ከመስፋፋቱ በፊት ማለት ነው። ሌላ ደግሞ እህል ምናምን ሲኖር እቃ ምናምን ሲኖር ራሱ በዛ ነበር የሚጠቀሙት ለመጓጓዝ። እና እንደውም ድሮ ድሮ ማለት ነው ማለቴ መኪና ከመስፋፋቱ ኢትዮጵያ ውስጥ ተጀምሮ ራሱ መኪና ከመስፋፋቱ በፊት አሁን ለወፍጮ ቤት ወደ ወፍጮ ቤት ምናምን ሲወሰድ እህል አይ ነበር። የምር አሁን ራሱ ወደ ወፍጮ ቤት አህያ ነው የሚጠቀሙት ለማጓጓዝ ማለት ነው። እንደውም በጣም ነው የሚያናድዱኝ አህያ ወደ ወፍጮ ቤት እህል ይዞ አንድ ኩንታል ምናምን እህል ይዞ ይሄዳል። እኔ ምንድነው የሚባለው እንትን እኮ ነው አህያም ይሰማዋል እንደኛ የሆነ የስሜት ህዋስ አለን አይደል? አህያም እንደዛ አለው ለምንድነው ያን ያህል የሚጭኑት እኔ ግራ ነው የሚገባኝ። አሁን ራሱ ሌላ ሀገር አላውቅም። ኢትዮጵያ ውስጥ ግን ወደ ወፍጮ ወደ ወፍጮ ቤት እህል እንዲወሰድ ባህያ ነው ጭኖ የሚወስዱት ማለት ነው። አሁን መኪና እንደውም በጣም እኮ እየተስፋፋ ነው እንዴ? ምንድነው በአህያ ወደ ወፍጮ ቤት እህል የሚወስዱት ነገር በቃ ግራ ነው የሚገባኝ ማለት ነው። እና አንዳንድ ቦታዎች ላይ አሁንም ራሱ በፈረስ ለመጓጓዝ ማለቴ ሰዎችን ለማጓጓዝ ምናምን የሚጠቀሙበት ቦታዎች አሉ ኢትዮጵያ ውስጥ ማለት ነው። ግን በአብዛኛው አሁን አሁን በመኪና እየሆነ ነው። ከወፍጮ ቤት እህል ወደ ወፍጮ ወፍጮ ቤት ከሚወሰደው ማለቴ እህል ነው ወደ ወፍጮ ቤት በአህያ የሚወሰደው እንጂ ሌላ ነገር አብዛኛው ነገር በመኪና እየሆነ ነው ማለት ነው። እና በአሁኑ ሰዓት ላይ የመኪና አሰራርም እየተ እንትን እየተቀየረ ነው ድሮ አሁን በነዳጅ ምናምን አደል? የሚሰራው። አሁን ራሱ አብዛኛው ጊዜ ሰው በነዳጅ ነው የሚጠቀመው። ቤታችን ራሱን በነዳጅ ነው የሚጠቀሙት ማለት ነው። መኪና አሁን አሁን ግን የኤሌክትሪክ መኪና እየመጣ ነው ማለት ነው። ይሄም አሁን በነዳጅ ነበር ድሮ ማለት ነው አሁን በቃ ከኤሌክትሪክ ከመምጣቱ በፊት አሁንም ራሱ አብዛኛው ሰው የሚጠቀመው በነዳጅ ነው አይደል? እና ይሄ በነዳጅ መሆን መኪና የአካባቢ ብክለት ምናምን እንዲያስከትል አድርጎታል። መኪና መስፋፋቱ የአየር ሁኔታ እየቀየረው ነው። እንደውም ግሎባል ዋርሚንግ ማለቴ የአለም የመሞቅ አዝማሚያ ምናምን እያሳየ ነበር። አሁን ላይ ግን ያንን ችግር ለመቅረፍ ተብሎ በኤሌክትሪክ የሚሰሩ መኪናዎች እየተስፋፉ ነው ማለት ነው። እንደውም ሀገራችንን ራሱ የተጀመረ ነው። ማለቴ አሁን ኢትዮጵያ ገና በማደግ ላይ የምትገኝ ሀገር ናት እና እንደዛም ሆኖ ግን አንዳንድ የኤሌክትሪክ መኪናዎች እንዳሉ አይቻለሁ ማለት ነው። እና አሁን አለም ላይ ያለው ህዝብ በሙሉ በነዳጅ የሚጠቀመው መኪና በኤሌክትሪክ ቢቀይር የአለም የአለም የመሞቅ አሁን አለማችን በጣም እየሞቀች ነው። ያን እና የአካባቢ አየርም እየተለወጠ ነው። በዚህ ከቀጠለ አንድ ጊዜ መጥፋታችን ነው። ወይም ያ በረዶ ቀልጦ በሰሜንና ደቡባዊ ክፍል አለማችን ክፍል ያለው ቀልጦ ምናምን ልንሞት ስለምንችል በኤሌክትሪክ የሚሰሩ መኪናዎች

አዲስ ቃሉ አዲስ ነው የሚለው አዲስ ማለት የሆነ አንድ የሆነ ያረጀ ነገር ማለቴ አዲስ የምንለው የሆነ ነገር በማናጻጸር ነው በንጽጽር ነው አዲስ የምንለው እንጂ። አዲስም የሚባል ነገር የለም። አሮጊትም አሮጌ የሚባል ነገር የለም ማለት ነው። አሁን አዲስ ማለት የሆነ አዲስ የተሰራ ነገር ማለቴ- የሆነ አዲስ ብዙ- እንትን ትርጓሜ ነው ያለው ማለት ነው። ለምሳሌ አሁን ፋብሪካ ላይ የሚሰራ እቃ ቢሆን ከዛ- ከፋብሪካው እንደወጣ ውጥት እንዳለ ወዲያውኑ ከወጣ በኋላ ምንድነው የሚባለው ያ እቃ አዲስ እቃ ይባላል ለምሳሌ ማለት ነው። ለምሳሌ ደግሞ አሁን ይሄ ስልክ ለምሳሌ የሆነ ስልክ እየተጠቀምንበት ነበር እንበል- ከዛ ሌላ ሌላ ሌላ ከገዛን ያ ምንድነው የሚባለው አዲስ እንለዋለን ማለት ነው። አዲስ እቃ። እናም አዲስም ሌላ ምን አለ- ለምሳሌ እንደውም አዲስ የምትል ቃል በጣም ነው የምወዳት እኔ። በጣም ማለት ነው። ለምንድነው የምወዳት ለምሳሌ ሁሌ ሁሌ የሆነ አዲስ ነገር መሞከር ማለት የሆነ ያረጀ ነገር ማለት የቆየ ትንሽ የቆየ ከእኛ ጋር የቆየ ነገር ብዙም ደስ አይለንም ማለት ነው ከሰዎች ውጪ ማለት ነው። አሁን እኔ- አዲስ አዲስ ሰዎች ደስ አይሉኝም። ከእኔ ጋር የቆዩ ሰዎች ምናምን ነው ደስ የሚሉኝ ማለት ነው። ከሰዎች ውጪ ሌላ ነገር አዲስ ነገር ነው የምወደው እኔ ማለት ነው። ለምሳሌ አሁን አመቱ ሲቀየር አሁን ለምሳሌ በኢትዮጵያ አመቱ የሚቀየረው- አሁን ከሁለት ሺህ አስራ ሰባት ብለን አስራ ስምንት ወይ ደግሞ አስራ ዘጠኝ ምናምን የምንለው- ነሀሴ ወር ብለን ከዛ ጳጉሜ ወር እንላለን። ከጳጉሜ ወር በኋላ መስከረም ብለን ነው አዲስ አመት የምንለው አዲስ ወር የምንለው ማለት ነው። እናም አዲስ በብዙ- ቦታዎች እንጠቀምበታለን ማለት ነው። እንደውም እኔ አሁን አዲስ ከተባለ አይቀር ምንድነው ትዝ ያለኝ አዲስ አመትን ማለት ነው አዲስ አመት ሲሆን በጣም ነው ደስ የሚለኝ። አንደኛ ነገር የሆነ አሁን- ካለፈው ህይወታችን ማለቴ ለምሳሌ በዚህ አመት ላይ እኔ- የሆነ መጥፎ ልማድ ከነበረብኝ ወይ ደግሞ በስራዬ ላይ ስኬታማ ካልነበርኩኝ ወይ ደግሞ በቃ የሆነ ችግር ቢኖር የሆነ አዲስ አመት እየመጣ ነው ብለህ ስታስብ ያንን ችግሮችን ለመቅረፍ አዲስ ሰው ለመሆን ነው የምትሞክረው እኔ እንደዛ ነው የምሞክረው። እውነቱን ለመናገር አዲስ አመት ብቻ ሲሆን ሳይሆን በቃ አዲስ ቀን በየቀኑ አዲስ ቀን ሲሆን በቃ ራሴን ለማሻሻል ነው የምጥረው ሁሌ ማለት ነው። አሁን አሁን ትናንት አሁን ዛሬ ተኝቼ ከእንቅልፌ ስንነሳ ማለት ነው ምንድነው አዲስ ሰው እሆናለሁ ብዬ ነው የምንነሳ ማለት ነው። እና- አዲስ ቀን በቃ አዲስ የሚለው እኮ አዲስም ቀን ሊሆን ይችላል። አዲስ ሳምንት አዲስ- ልብስም ሊሆን ይችላል። በቃ አዲስ የሚለው በብዙ ቦታዎች እንጠቀምበታለን ማለት ነው። እና አብዛኛው ሰው ደግሞ አዲስ የሚለው ቃል እንደሚወደው ነው የገባኝ። በቃ አዲስ ነገር ይወዳል ሁሉም ሰው ማለት ነው ከእኔ ጀምሮ አዲስ ነገር ይወዳል ማለት ነው። ደግሞ መውደዳችን ደግሞ ትክክል ነው። ለምሳሌ አሁን ቅድም እያልኩት እንደነበር አሁን የሆነ- አሁን በዚህ አመት የሆነ ያልተሳካልን ነገር ምናምን ቢኖር አይ በቃ ቀጣይ አመት አስተካክላለሁ ምናምን አይደል የምንለው። ወይ ደግሞ ቀጣይ ቀን አሁን ዛሬ የሆነ ቀኔ ቢበላሽ ማለቴ አሪፍ ስራ ካሰራሁበት ምናምን ካልተጠቀምኩበት ቀኔ አይ ችግር የለም- በቃ ነገ እጠቀምበታለሁ ምናምን ነው የምንለው። እናም ሁሌ አዲስ ነገር በህይወታችን እንፈልጋለን ማለት ነው። ደግሞ የሆነ ነገር አንዳንዴ አሁን ምንድነው ስህተታችን- አሁን ቅድም እያልኩት እንደነበር ማለት ነው። ለምሳሌ:- አሁን በዚህ አመት ብዙ ስህተቶች ምናምን ቢኖሩኝ ወይም :የሆነ ጉድለት ቢኖረኝ :የሆነ በስራዬ ውጤታማ ምናምን ካልሆንኩኝ ውጤታማ ለመሆን አዲስ ቀን ወይ ነው የምንጠብቀው ወይ ደግሞ አዲስ አመትን አይደለም አዲስ ቀንም እንደውም አንጠብቅም አብዛኛው ጊዜ- አብዛኛው ጊዜ የምንጠብቀው አዲስ አመትን ነው በቃ እኔ በአሁን አመት በቃ ሁሉንም ነገር ብልሽትሽት ብለውብኛል። በቃ ቀጣይ አመት መስከረም አንድ ሲሆን ሁሉም ነገር አሻሽላለሁ ብለን- በቃ ለቀጣይ አመት አሁን ላይ እቅድ እናወጣለን ማለት ነው። ይሄ የሁሉም ሰው ጥፋት ነው ከእኔ ጀምሮ ማለት ነው። የአብዛኛው ሰው የሁሉም ሰው አይደለም። የአብዛኛው ሰው ጥፋት ነው ማለት ነው። ይሄ ለምንድነው ጥፋት ነው እያልኩት ያለሁት አሁን- ለቀጣይ አመት አስተካክላለሁ ምናምን የምንለው ነገር በቃ ራሳችን እያታለልን ነው ማለት ነው። አሁን ነገም እኮ አዲስ ቀን ነው ለምን ነገ አናስተካክልም። ከአንድ ሰዓት በኋላም እኮ አዲስ ቀን ነው። ከአንድ ደቂቃም በኋላም አዲስ ቀን ነው። የመን አዲስ ሰዓት እየተሰጠን ነው። ስለዚህ ከአሁኑ ሰዓት ከአሁኑ ሰዓት የሆነ ጥፋት ምናምን ቢኖርብን ከአሁኑ ሰዓት ነው ማስተካከል ያለብን ማለት ነው። ያቺ ደቂቃ የምትቆጥረው ያቺ ሰከንድ ምናምን ማይክሮ ሰከንድ የምትቆጥረው አዲስ አዲስ- አዲስ አዲስ ነው። አዲስ ነገር ነው። ለምሳሌ አዲስ ሰከንድ ነው። አዲስ ቀን ነው። አዲስ ሳምንት ነው። አዲስ ወር ነው ማለት ነው። እና እያንዳንዷን ነገር እያንዳንዷን ሰዓት እንደ አዲስ ቆጥረን ያለብንን ችግሮች በደንብ አይተን መቅረፍ ማለቴ ማስተካከል አለብን እንጂ- አሁን የሆነ ጥፋታችን ለማስተካከል አዲስ አመት እስከሚመጣ ምናምን ወይ ደግሞ አዲስ ወር እስከሚመጣ መጠበቅ የለብንም ማለት ነው። ምክንያቱም ያንን በየቀን የምናደርገው የምናደርገው ስብስብ ነው እኛን የተሻለ ሰው የሚያደርገን ማለት ነው። እና- አዲስ ቀን ራሱ በቂ ነው ማለት ነው።

አስቀምጥ ቃሉ ምንድነው? የሚለው አስቀምጥ ነው የሚለው። አስቀምጥ ማለት የሆነ በእጃችን የሆነ እቃ ምናምን ቢኖር። እና የሆነ ቁጭ አድርገው እንደማለት ነው። አስቀመጥ ማለት ነው ሌላም ነገር ሊሆን ይችላል። ለምሳሌ ማርክም አስቀመጠ ይባላል ለምሳሌ አንድ አስተማሪ። አንድ አስተማሪ ማለት ነው። የሆነ የተማሪዎች ፈተና ምናምን ቢያርምና ከዛ ማርካቸው ምንድነው አደረገው የሚባለው? አስቀመጠው ማርክ ማርክ ሊስት አለ አይደል ማርክ የሚጻፍበት እዛ ላይ አስቀመጠ ማለት። አስቀመጠ ይባላል ማርካቸው ለተማሪዎቹ አስቀመጠ ይባላል። ምን ማለት ነው? እንትን የማርካቸውን ፃፈላቸው ማለቴ ማርካቸውን ሞላላቸው እንደማለት ነው ማለት ነው። እና አስቀምጥ የሚለው በብዙ ቦታዎች ልንሰማው እንችላለን ማለት ነው። አስቀምጥ ደግሞ ግስ ነው ግስ ማለት። በአማርኛ ቃል ውስጥ ስም ግስ ቅጽል ተውሳከ ግስ እና መስተዋድድ የሚባለው አምስት የአማርኛ ትላልቅ የቃላት ክፍል አለው ማለት ነው። እና አስቀምጥ ከነዛ ውስጥ በግስት ግስ ነው ማለት ነው በግስ ነው የምንመድበው አስቀመጥ አሁን የሆነ ቁጭ አድርግ ማለት ነው ማለት ነው። ለብቻው ራሱ ሙሉ ሀሳብ ይሆናል ማለት ነው። ለብቻው አስቀምጥ ብለን በቃ ምንም ሳንጨምር ምናምን ሙሉ ሀሳብ ይሆናል ማለት ነው። እንደውም ግሶች እንደዛ አይነት ባህሪ አላቸው። ሁሉም ግሶች ስም ሳያስፈልጋቸው ቅጥር ሳያስፈልጋቸው በራሳቸው ቆሞ ሙሉ ሀሳብ መሆን ይችላሉ ማለት ነው። ለምሳሌ ቅጽል ቢሆን ኖሮ ለምሳሌ ቅጽል የምንለው የሆነን ሰው የሚገልጽ ነገር ነው። የሚገልጽ ነገር ነው የሆነ የሆነ ሰው ወይም የሆነ ነገር ባህሪው ምናምን የሚገልጽ ነገር ነው ማለት ነው። ለምሳሌ ቆንጆ ካልኩኝ ወይ ደግሞ እርጉም ወይ ደግሞ ክፉ ምናምን ካልኩኝ መጥፎ ካልኩኝ ይሄ ምንድነው ቅጽል ነው። ከዛ ይሄ ሰው ለምሳሌ እንዴት ነው የማስረዳችሁ? ለምሳሌ አስቀምጥ ከሆነ ግን ግስ ነው ማለት ነው። ወደ ቅጽል ይሄ አስቀምጥ አስቀምጥ ወደ ቅጽል አይቀየርም ወደ ስም ይቀየራል ያስቀመጠ ስሙ ምንድነው? ያስቀመጠ ስም ማለት ነው። አስቀመጠ ነው አስቀመጠው ወይኔ ግስ ስም ነው ራሱ አስቀመጥ ስም ነው ግስ አይደለም። አስቀምጥ አስቀመጠ አስቀምጥ ስምም ነው ግስም ነው። አስቀምጥ በሁለቱም መውሰድ እንችላለን በጣም የሚያምታታ ቃል ነው ግን በሚገርም ሁኔታ ማለት ነው። ምክንያቱም አስቀምጥ ምንድነው? አስቀምጥ ካልን ግስም ሊሆን ይችላል በቃ በራሱ የሚቆም ነገር ስለሆነ አስቀምጥ ሙሉ ሀሳብ ሊሆን ይችላል በራሱ ስለዚህ ግስ ነው ማለት ነው። አስቀመጠም አስቀመጠም አስቀመጠም ራሱ ግስ ሊሆንም ይችላል ማለት ነው። እናም ማስቀመጥ አዎ አሁን መጣልኝ ማስቀመጥ ነው ስሙ የአስቀምጥ ማስቀመጥ ምንድነው? ስሙ ነው ማለት ነው። ካው ከዛ አስቀምጥ አስቀምጥ አስቀምጥ አስቀምጥ ደግሞ ሌላ ሌላ ላይ ቅድም እንዳልኩት በብዙ ቦታዎች እንጠቀምበታለን ማለት ነው። ምክንያቱም ግስ ነው እንደ ሙሉ ሀሳብ ራሱ ብቻውን መቆም ይችላል ማለት ነው። ሌላ ነገር ደግሞ አሁን አብዛኛው ጊዜ እቃ ነው ለእቃ ምናምን ነው የምንጠቀምበት አሁን የሆነ ሰው እቃ ተሸክሞ ምናምን ከነበረ እቃውን አስቀምጠው ምናምን እንለዋለን ማለት ነው። ለምሳሌ ለምሳሌ እኔ ከረጅም ቦታ ለምሳሌ ከመቀሌ ወይም ከአዲስ አበባ ወደ መቀሌ የሆነ እቃ ተሸክሜ ብሄድ። በመኪና ነው የሚሄደው አዎ በእግሬ አልሄድም ምክንያቱም ሩቅ ነው ቦታው። በመኪና ወይ ደግሞ በፕሌን የሆነ እቃ ተሸክሜ ብሄድ ይዤ ምናምን ብሄድ። ከዛ ቤት ስደርስ ማለት ወይኔ አንቺ በቃ ይሄ ያህል ርቀት ይሄ ተሸክመሽ መጣሽ። መጣሽ ምናምን ብሎ እቃው አስቀመጪው በቃ አሁን እንቀበልሽ አስቀመጪው ወይ ደግሞ ጠረጴዛው ላይ አስቀምጪው ሊሉን ይችላሉ ማለት ነው። እና ያስቀመጥ ትርጓሜው ይሄ ነው ማለት ነው። ሌላ ሌላ ጊዜም እንደዛ ሊሆን ማለቴ በሌላ ቦታም እንጠቀምበታለን። አስቀምጥ ቅድም እንዳልኩት በማርክ ላይ በሌላም እንጠቀምበታለን እኔ አሁን እዚህ ትንሽ ምሳሌ ለመጥቀስ ያክል ነው እንጂ በብዙ ቦታዎች ነው አስቀምጥ የምንጠቀምበት ማለት ነው። እና ቅድም እንዳልኩት ማርክም አሁን የተማሪዎች ማርክ ሲሰጥ ማለቴ የሆነ ፈትና ምናምን ሲታረምላቸው ወይ ደግሞ ክላስ ወርክ ሊሆን ይችላል የክፍል ስራ የቤት ስራ ምናምን የሰሩት ሲ። ማርክ ሲያዝ እንዴት ነው? ምንድነው የሚባለው? አስተማሪው የተማሪዎቹን ማርክ አስቀመጠ ነው የሚባለው በማርክ ሊስት ላይ ማርካቸው አስቀመጠ ነው የሚባለው ማለት ነው። እና አስቀምጥ በብዙ ቦታዎች እንጠቀምበታለን። በትምህርት ቤት በቤት ውስጥ በትራንስፖርት ማለት በመጋጋዝ ላይ። በ በዜና ላይ አሁን ዜና ላይ። ይሄ ይሄ ብሎ አስቀመጠ ይላሉ የሆነ ሰው የተናገረው እንዲህ እንዲህ እንዲህ ብሎ ውሳኔው አስቀመጠም ይባላል ማለት ነው። እና በብዙ ቦታዎች ነው የምንጠቀምበት ማለት ነው። አስቀምጥን

ስራ። ቃሉ ምንድነው የሚለው ስራ ነው የሚለው ማለት ነው። እና ስራ ስንል ስራ ስንል ማለት ነው አብዛኛው ጊዜ ምንድነው? የሆነ ነገር እናደርግና ከዛ ላደረግነው ነገር የሚከፈልበት አይነት ነገር ነው ስራ የሚባለው ማለት ነው። እና ለምሳሌ አሁን ብዙ አይነት ስራዎች አሉ። ለምሳሌ ቅድም መጀመሪያ እንደገለጥኩት አንደኛው በአብዛኛው ጊዜ የምንጠቀምበት ለስራ ምንድነው? የሆነ ነገር አድርገን ምናምን የሆነ ገንዘብ የምንቀበልበት ነገር ስራ ይባላል ማለት ነው። ሌላ ጊዜ ደግሞ የሆነ ነገር አድርገን ምናምን ገንዘብ የማንቀበልበት ቦታ ላይ አለ። ምንድነው እሱ የበጎ አድራጎት ስራ ሊሆን ይችላል። ማለት ነው የቦግ አድራጎት ስራ ሊሆን ይችላል ማለት ነው። እናም ብዙ አይነት ስራዎች ነው ያሉት ለምሳሌ ምን አይነት ስራ አለ። አሁን የህክምና ስራ አለ። የህክምና ስራ ማለት አሁን አንድ ተማሪ ከመጀመሪያው ማለት ነው አንድ ተማሪ እስከ አስራ ሁለተኛ ክፍል ምናምን ይማራል አይደል? ከአንደኛ ክፍል ጀምሮ እስከ አስራ ሁለተኛ ክፍል። ሁሉንም አይነት ሰብጀክቶች በሚባል ደረጃ ማለቴ ለምሳሌ ሂሳብን ይማራል ኢንግሊሽ። ፊዚካስ ኬሚስትሪ ባዮሎጂ ምናምን የሚባሉት ትምህርቶችን ይማራል ከአንደኛ እስከ አስራ ሁለተኛ ባለው እድሜው ውስጥ ማለት ነው። ከዛ ሁሉም የተለያዩ አይነት ትምህርቶችን እየተማረ ይቆይና ከዛም አስራ ሁለተኛ ክፍል ሲደርስ። ከሁሉም ከተማራቸው ትምህርቶች አንዱን በጣም አንዱን መርጦ የወደደውን በቃ ዲሌት ያለውን ነገር ለምሳሌ ፍላጎቱን በሚያሞላ መንገድ የወደደውን አይነት ትምህርት። መርጦ ዩኒቨርሲቲ ውስጥ ይማራል ማለት ነው። ለምሳሌ አንድ አንድ ተማሪ ባዮሎጂ ትምህርትን በጣም የሚወድ ከሆነ ማለት ነው። ባዮሎጂ ወይ ደግሞ ኬሚስትሪ ባዮሎጂ እና ኬሚስትሪ የሚወድ ከሆነ። ከአንደኛ እስከ አስራ ሁለተኛ ባለው እድሜው ውስጥ ማለት ነው። ምን ሊገባ ይችላል? ህክምና የሚባል ዲፓርትመንት ሊገባ ይችላል ማለት ነው። ወይ ደግሞ ሜዲስን የምንለው ማለት ነው። እና ህክምና ተምሮ ምንድነው የሚሆነው? ዶክተር ሊሆን ይችላል ማለት ነው። እና ዶክተር ሲሆን ምንድነው የሚፈጠረው ዶክተር ምንድነው ወይም ሀኪም የምንለው በአማርኛው ማለት ነው። ሀኪም ምንድነው? ሰዎችን የሰዎችን ችግር ወይ ደግሞ የሰዎችን ህመም ተረድቶ መርምሮም በማሳሪዎች ተጠቅሞ ሊሆን ይችላል ወይም በቃ መመርመር በሚችልበት መንገድ መርምሮ። የሰዎችን ህመም የሚፈውስ ማለት ነው። ፈውሳቸው መድሃኒትን የሚሰጥ ምንድነው የምንለው ሀኪም እንለዋለን ማለት ነው። እና ይሄ የህክምና ስራ ይባላል ማለት ነው። ይሄ ከህክምና ወይ ደግሞ ሀኪም የምንለው ከስራዎች አንድ ነው ማለት ነው። ሀኪም ያ ሰራተኛው ነው ማለት ነው። ህክምና ደግሞ ስራው። ሌላ ደግሞ አንድ ተማሪ ቅድም እንዳልኩት ከአንድ እስከ ሰዓት ሁለተኛ ስማ ሲማር ማትስና ፊዚክስ በጣም የሚወድ ከሆነ ያ ተማሪ ምን ሊገባ ይችላል ለምሳሌ ሶፍትዌር ኢንጂነሪንግ የሚባል ዲፓርትመንት አለ። ለምሳሌ ማለት ነው ለምሳሌ እሱን ሊገባ ይችላል ማለት ነው። ለምሳሌ እኔ የገባሁበት ዲፓርትመንትም እሱ ነው ማለት ነው። ከልጅነቴ ጀምሮ ሂሳብ እና ሂሳብ በጣም እወድ ነበር እስከ ስምንተኛ ክፍል እያለሁ ሂሳብ አይደለም ሂሳብ እስከ አስራ ሁለተኛ ነው የምወደው። ግን ከአንደኛ ጀምሮ እስከ አስራ ሁለተኛ ክፍል ያለው ሂሳብ ትምህርትን በጣም እወድ ነበር ማለት ነው። ፊዚክስን ደግሞ ከምንጀምርበት ጀምሮ ከሰባተኛ ክፍል ጀምሮ እስከ አስራ ሁለተኛ በጣም ስለምወድ ያንን ሁለቱንም የያዘ ዲፓርትመንት የተሻለ ዲፓርትመንት ደግሞ ሶፍትዌር ኢንጂነሪንግ ከሆነ ስላገኘሁት። ሶፍትዌር ኢንጂነሪንግ በሚባል ስራ ስራ ለመስራት ገብቻለሁ ማለት ነው። እና ስራ የምንለው የተለያዩ ስራዎች አሉ ማለት ነው። ከእነዚህ የጠቀስኳቸው ውጪም ለሌሎችም አሉ ለምሳሌ ሌላ ምን አለ? እንትን አለም የንግድ ስራ አለ ማለት ነው። የንግድ ስራ የንግድ ስራ ስንል እንዴት ነው? አሁን አንድ አንድ ነጋዴ ነው የሚለው ወይ ደግሞ አንድ ነጋዴ? ምንድነው የሚያደርገው የሆነ እቃ በሆነ ዋጋ ይገዛና ከዛ ያ እቃ የገዛው ትንሽ ዋጋ ጨመር አድርጎ። ሲሸጥ ማለት ነው። ግን ዝም ብለው ጨመር አድርጎ ምናምን የሚሸጥ ይሸጣል ማለት አይደለም እንዴት ነው? አሁን ለምሳሌ እቃው ቶሎም ለሰዎች በአቅራቢያቸው የማይገኝ ከሆነ ያ ነጋዴ ከሌላ ቦታ ምናምን አምጥቶ ትንሽ ዋጋው ጨመር አድርጎ ካመጣው ዋጋ በላይ አድርጎ ሲሸጠው ነው። የንግድ ስራ የሚባለው ማለት ነው። አንዳንዴም ሊከስር ይችላል እሱን እንደሁኔታ ነው ግን ስራም የንግድ ስራ የሚባል እንዳለ ነው። እዚህ ላይ መግለጽ የፈለኩት ማለት ነው። ሌላ ደግሞ ምን አለ? ምንድነው የነበረው? ሌላ ሌላ አይነት ስራ ደግሞ ብዙ አይነት ስራዎች አሉ። ዳታ አናሊሲስ የሚባል ስራ አለ አለ መምህር የሚባል ስራ አለ አሁን መምህር እናም ራሱ ስራ ነው ማለት ነው ማስተማር ስራ ነው። ሌላም ብዙ ብዙ አይነት ስራዎች አሉ። የመስመር የመስመር የሚባሉ ስራዎችም አሁን አሁን እየተስፋፍነው ለምሳሌ አሁን ግራፊክ ዲዛይን በአብዛኛው ጊዜ ኢትዮጵያ ውስጥ አይገኝም ስራው በመስመር ላይ ነው የሚሰራ ማለት ነው። እና በጣም ብዙ አይነት የስራ አይነቶች አሉ ማለት ነው። እና

እንቁላል። ቃሉ እንቁላል ይላል ማለት ነው። እንቁላል ምንድን ነው? እንቁላል ፕሮቲን ሆኖ ያ በቃ አብዛኛው ነጥረ ነገሩ ፕሮቲን ነው። እና ሌላ ለሰውነታችን የሚሰጠው ጥቅም እንደ ፕሮቲን ሆኖ ያገለግላል ማለት ነው። እና እንቁላል ከየት ነው የምናገኘው? ከዶሮ ነው የምናገኘው ማለት ነው። ከድሮ እንቁላል ነው የምናገኘው። ከሌላ እንቁላል የምናገኝበት ከዳኪዬም እናገኛለን። ከ ከ ማለቴ ከ እንትን ከ አዋፋትን ከዳቦ ምናምንም ይገኛል። ግን አይበላም። የዶሮ እንቁላል ብቻ ነው የሚበላ ማለት ነው። በሌላ ሀገር አላውቅም። ግን በሀገራችን የዶሮ እንቁላል ብቻ ነው የሚበላ ማለት ነው። ለነገር እንቁላል የሚጥሉ ብዙ አሉ። ለምሳሌ እባቡም ራሱ እኮ እንቁላል ይጥላል። አብዛኞቹ እባቦች እንቁላል በመጣል ነው የሚራቡት። ግን የሚበላ ማለቴ ለምግብነት የሚውል እንቁላል የዶሮ እንቁላል ብቻ ነው። ሀገራችን ውስጥ ማለት ነው። ሌላው ሀገራት ውስጥ የዳኪዬም እንደሚበላ ሰምቻለሁ። ኢትዮጵያ ውስጥ ግን ዳኪዬም ብዙ ጊዜ አይቼ አላቅም። ግን የዳኪዬ እንቁላልም የሚበላ አይመስለኝም። እኔ የምበላው እስካሁን ከተወለድኩ ጀምሮ የዶሮ እንቁላልን ብቻ ነው ማለት ነው። እና ቅድም እያልኩት እንደነበረው ዶሮ በምንድነው የምትራባው? እንቁላልን ማለቴ አሁን እንቁላልን በመጣል ነው የምትራባው። ያ እንቁላል የጣለችውን ሙቀት ትሰጣቸውና ከዛ በኋላ ጫጩቶች ይሆናሉ። አዳዲስ ትናንሽዬ ዶሮዎች ማለት ነው። እና እባብም እንደዛው። አብዱኞቹ እባቦች በእንቁላል ማለቴ እንቁላል በመጣል ነው የሚራቡት። እንደውም የሆነ መጽሐፍ ላይ እያነበብኩኝ ነበር። እና አንድ እባብ ብቻ ነው አንድ አይነት የእባብ ዝርያ ነው በእንትን ማለቴ የሚወልድ አይነት አለ። ማለት እባብ እባብ እባብን ነው የሚወልደው። ማለቴ በእንቁላል አይደለም የሚራባው በመውለድ ነው የሚራባው ማለት ነው ያ እባብ። እንደውም ያ መጽሐፍ ሳነባው መላደ ጥበብ ነው የሚለው መጽሐፉ። ከዛ ምንድነው የሚለው? ስለ እንስሳት ምናምን ነው የሚያወራው ያ መጽሐፍ። ስለ ሁሉም እንስሳቶች። ስለ ዶሮዎች ያወራል። ስለ እባብ ያወራል። ስለ አንበሳ፣ ስለ አጅብ፣ ስለ በቃ ስለማያወራው አይነት ነገር የለም በቃ። ስለ አብዛኞቹ እንስሳቶች እዛ መጽሐፍ ላይ ተጠቅሰዋል። አብዛኞቹ እንስሳዎች ማለት ነው። እና ስለ እባብ ሲያወራ ያ መጽሐፍ ማለት ነው። አብደኞቹ እባቦች በእንቁላል ነው የሚረቡት ይላል። ከዛ ግን አንድ አይነት የእባብ ዝርያ ግን በእንቁላል ሳይሆን የሚራባው እንባብ ይወልዳል ማለት ነው። ግን እንዴት ነው የሚወለደው ያ እባብ በጣም ያስገረመኝ ማለት ነው። የሆነ በእናት ማህፀን ውስጥ ሆኖ ያድጋል ያ እባብ ማለት ነው። ከዛ በኋላ ካደገ በኋላ በእናት ማህፀን ውስጥ ምንድነው የሚያደርገው ከእናቱ ማህፀን ውስጥ መውጣት አይችልም። ማለቴ በቃ ለመውጣት በጣም ስለሚከብደው ማህፀኗ ጠባብ ነው ማለቴ ሊወጣ አይችልም። ከዛ ከእባቧ ማህፀን ማለት ነው። ከእናቱ ማህፀን። ከዛ ምንድነው የሚያደርገው፣ ያ ሆዷን ይበላትና ያ እባቡ ያ ልጇ ማለት ነው ከዛ እናቱን በልቶ ነው የሚወጣው ያ እባብ። ከዛ ሁሌ አንድ ነው የምትወልደው። ያቺ የእባብ ዝርያ ሁሌ አንድ እባብ ነው የምትወልደው። አንድ ልጅ ብቻ ነው የምትወልደው። ከዛ ትሞታለች። ያ ልጇ ሲወለድ እናትየዋ ትሞታለች ማለት ነው። በጣም ያስገረመኝ ነገር ነው። በጣም በጣም ነው የተገረምኩት። እንደዚህም አለ እንዴ ምናምን ነው ያልኩት ማለት ነው። እና እንቁላል ከተነሳሁት ይሄንንም ያነሳሁት። አብዛኞቹ እባቦች በእንቁላል ነው የሚራቡት። ያቺ ዝርያ ግን ልጇ ሆዷ ውስጥ አሳድጋ ነው የምትወልደው። ከዛ ግን ስትወልድ ልጇ ሲወለድ እሷ ትሞታለች ማለት ነው። የምትሞተውም በምን ምክንያት ነው ያ ልጇ ሆዷን ስለሚበላት ነው። ሊወጣ ሲል በቃ እድጎቱ ሲያልቅ እዛ ሆዷ ውስጥ ሊወጣ ሌላ የሚወጣበት መንገድ ስለሌለ ሆዷን በልቶ ምናምን ሆዷን ቀጥቶ ይወጣን ማለት ነው። ከዛ እሷ ሆዷ ልቀደት ልትቆይ ስለማትችል ትሞታለች ማለት ነው። እና እንዲህ ነው ማለት ነው ያ ታሪኩ። ሌላ ደግሞ አሁን እንቁላል ያ የሚበላ እንቁላል የዶሮ ምናምን የሚበላ እንቁላል ምንድነው ለሰውነታችን ምንድነው የሚሰጠው? ፕሮቲን ነው የሚሰጠው ማለት ነው። አሁን ለሰውነታችን ደግሞ ፕሮቲን በጣም አስፈላጊ ነገር ነው። እንደውም አንደኛ አስፈላጊ ነገር ለሰውነታችን ማለት ነው ሁሉንም አስፈላጊዎች ናቸው። ግን ካርቦሃይድሬት ሰውነታችን በዛ ያለ ፐርሰንት ይይዛል። ሰውነታችን ላይ ማለት ነው። ፕሮቲን ከካርቦሃይድሬት ቀጥሎ ፕሮቲን መሰለኝ። ካልተሳሳትኩኝ ፕሮቲን መሰለኝ ማለት ነው። ከዛ በሶስተኛ ፋት እና ኦይል የሚለው አይነት የምግብ አይነቶች ይይዛል። እንደዛ ነው እያለ ነው የሚቀጥለው ማለት ነው። እና ሚነራል ምናምንም እንደዛ እያለ ይቀጥላል። ከፋት ኤንድ ኦይል በኋላ ምንድነው የሚቀጥለው ማዕድ ናት ነው የሚቀጥለው ማለት ነው። እና እንቁላል ለሰውነታችን በጣም ብዙ ነገር ነው የሚጠቅመን ማለት ነው። እንደውም በቃ ፀጉራችን እንዲበቅል በደንብ ጥፍራችንም እንዲያድግ በቃ ሰውነታችን የሚያንፃው ነገር ምንድነው? ሰውናቻችን የሚያንጸው ፕሮቲን ነው። ስለዚህ ፕሮቲንም ደግሞ ከእንቁላል ማግኘት

ሜይ ቃሉ ሜይ ይላል ማለት ነው ሜይ ማለት ምን ማለት ነው? የእንግሊዘኛ ቃል ነው ሜይ ሜይ። ለምሳሌ አሁን ሴፕተምበር ኦክተበር ኖቨርንበር ዲሰንበር ጀነሬ ፌብሩዋሪ ማርች አፕሪል ሜይ ነው የምንለው ማለት ነው ሜይ የምንለው በኢትዮጵያ ስንቆጥረው ዘጠኝ ወር ነው ማለት ነው። በፈረንጅ ደግሞ ጀነዋሪ ብለን አይደል አንድ የምንለው ጀነዋሪ ፌብሩዋሪ ማርች አፕሪል ሜይ አምስተኛው ወር ነው ማለት ነው። በኢትዮጵያ ከሆነ ዘጠነኛው ወር። በፈረንጅ ከሆነ ደግሞ አምስተኛው ወር ነው ሜይ የሚባለው ማለት ነው። እና ሜይ ማለት ለምሳሌ መስከረም ጥቅምት ህዳር ታህሳስ ጥር የካቲት መጋቢት ሚያዚያ ግንቦት። ሰኔ ላይ ሰኔ ወር ነው ሜይ የሚባለው ማለት ነው። ምክንያቱም አሁን ሴፕቴምበር ብለን ስንቆጥር ለምሳሌ እንቁጠረው ሴፕቴምበር ኦክተበር ኖቬምበር ዲሴምበር ጀነራሪ ፌብሩዋሪ ማርች አፕሪን ሜይ አይደለም ተሳሳትኩኝ ዘጠነኛ ወር ነው በኢትዮጵያ ዘጠነኛ ወር ነው። በፈረንጅ ደግሞ አምስተኛው ወር ነው ማለት ነው ሜይ። እና እና ምንድነው? ሜይ ዘጠነኛው ወር ነው አይደል ስለዚህ በኢትዮጵያ ዘጠነኛው ወር ደግሞ ግንቦት ነው የሚባለው ማለት ነው። በግንቦት ወር ደግሞ የሆነ የምናከብረው አይነት በዓል አለ። ምንድነው? የሚባለው ማርያም ግንቦት የሚባል የመቤታችን የቅድስት ድንግል ማርያም። የውልደቷ የልደቷ ጊዜ የምናስብበት ወር ነው ማለት ነው። እኛ ክርስቲያኖች ይሁን ኦርቶዶክስ ይሁን። የመቤታችን የቅድስት ድንግል ማርያም የልደቷ ጊዜ በግንቦት በግንቦት አንድ ነው የምናስበው ማለት ነው። ግንቦት አንድ ሲሆን ሁሌ ሜይ አንድ ማለት ነው። የሜቤታችን የቅድስት ድንግል ማርያም የልደቷ ጊዜ እናስባለን ማለት ነው። እንዴት ነው የምናስበው ያ የልደቷ ቀን? አንደኛ ነገር ቤተክርስቲያን በመሄድ በቃ ዋናው ነገር እንደውም ወደ ቤተክርስቲያን በመሄድ ከዛ ቤተክርስቲያን ውስጥ ስለ እመቤታችን የቅድስት ድንግል ማርያም የልደት ጊዜ አስምሮ ስብከት በመስማት መዝሙር በማቅረብ እና በመስማት የመቤታችን የቅድስት ድንግል ማርያም ሊሆን ይችላል። የቤተክርስቲያን ማንኛውም ወዝሙር በመስማት ከዛ ደግሞ ማለት የበጎ አድራጎች ስራን በመስራት ነው። በዋናነት የምናስበው ማለት ነው። በዓሉን የመቤታችን የቅድስት ድንግል ማርያም የልደት ቀን ሜይ አንድ ማለት ነው ወይ ደግሞ ግንቦት አንድ። ሌላ ደግሞ በምን መልክ ነው የምናቀርበው የምናከብረው? እቤት ውስጥ ማለት ነው ምንድነው የሚሰራው ንፍሮ ይሰራል። ንፍሮ ሁሌ ሜይ አንድ ሲሆን ወይ ደግሞ ግንቦት አንድ ሲሆን ንፍሮ ይሰራል ማለት ነው። ለምንድነው ንፍሮ የሚሰራው ተብሎ ሲጠየቅ? እመቤታችን ቅድስት ድንግል ማርያም ስትወለድ የልደቷ ጊዜ ያለ ስትወለድ ማለት ነው። ምንድነው? ወላጆቿ ማለቴ እህል አልነበረም የተወለደችበት ቦታ በረሃ ላይ ነበር ደብረ ሊባኖስ የሚባል ቦታ ነው። በረሃ ነው ከዛ ሌላ የሚበላ እህል አልነበረም እና የዛን ጊዜ። እናቷ የእመቤታችን የቅድስት ድንግል ማርያም እናቷ ሃናን ማለት ነው ቅድስት ሃናን የበላችው ምግብ የዛኔ ንፍሮ ነበር ማለት ነው። ስለዚህ እሱን ለማሰብ ነው አሁን ላይ። ግንቦት አንድ ሲሆን ንፍሮ የሚሰራው ማለት ነው። እውነቱን ለመናገር ግንቦት አንድ ብቻ አይደለም ንፍሮ የሚሰራው። ሁሌ በየወሩ አንድ ሲሆን እለቱ አንድ ሲሆን። ቀኑ አንድ ሲሆን ለምሳሌ መስከረም አንድ ጥቅምት አንድ ህዳር አንድ ታህሳስ አንድ ጥር አንድ የካቲት አንድ መጋቢት አንድ መያዚያ አንድ። ግንቦት አንድ ሰኔ አንድ በቃ ሁሉንም ወሮች ሁሉንም ወሮዎች አንድ አንድ እለት ሲሆን ንፍሮ ይሰራል ማለት ነው። እሱንም የመቤታችን ያ ቅድም ያልኩትን ለማዘከር ነው ማለት ነው። ደግሞ ያንን መብላት ደግሞ እንትን ነው ማለቴ በረከት ያስገኛል ብለን ነው የምናስበው የምናምነው ደግሞ በረከት ያስገኝልናል ማለት ነው። ያንን ብንበላ ያንን ነገር ያሰብን ስለሆንን ስለሆንን ያንን የመከራዋ ጊዜ ያሰብን ስለሆን በረከት እናገኝበታለን ብለን አምነን ነው የምንበላው ማለት ነው። እና እንደ ጸበልም ነው የሚቆጠረው ማለት ነው። እና ሜይ አንድን በቃ በዛ ሁኔታ። ንፍሮ ይሰራል አምባሻ ምናምን ይጋገራል እንደውም አምባሻ የሚጋረገረው አምባሻ ምንድነው የሚባለው? ህብስት ነው የሚባለው በውሃ ምናምን ነው የሚሰራው። ከዛ በቃ የተለየ በዓል ሲሆን ትልቅ በዓል ምናምን ሲሆን ነው አብዛኛው ጊዜ ኢትዮጵያ ውስጥ። ህብስት የሚሰራ ማለት ነው እና ግንቦት አንድ ሲሆን ያ ህብስት ህብስቱ ይሰራል ማለት ነው። ሌላ ነገር ደግሞ ምንድነው የሚሰራው? ከዛ ከዛ በኋላ እንዴት ነው የሚከበረው? በመዝሙር በስብከት እንደዛ ያንን ንፍሮ እየተበላ ያንን ህብስትና ንፍሮ እየተበላ። ከዛ ደግሞ ነሆነ እንትንም አለ። ማለቴ ስብከት አለ መዝሙር አለ እና እሱን እየተደረገ ነው ቀኑን የሚከበረው ማለት ነው። እና በዛን ቀን ደግሞ ድሆችን ድሆችንን መርዳት እንደበረከት በቃ ትልቅ። ከሌላ ቀን በተለያ በረከት አለው ብለንም እናስባለን ማለት ነው። ምክንያቱም የመቤታችን የልደት ቀን ምክንያት በማድረግ የሆነን ሰው ከረዳን። ያንን ነገር ትልቅ በረከት አለው። ብለን እናምናለን ይደረግልናል

ትርፍ ቃሉ ምንድነው የሚለው ትርፍ ነው የሚለው ማለት ነው ትርፍ ማለት ምንድነው? አሁን ለምሳሌ የሆነ የሆነ ነገር ነጋዴዎች ብንሆን ከምንሸጠው ማለቴ አሁን ከገዛ ነው። ለምሳሌ የሆነ እቃ በአንድ መቶ ብር እኔ ብገዛው እና ከዛ በኋላ ደግሞ በመቶ አስር ብሸጠው አስር ብሯ ምንድን ናት ትርፍ ናት ማለት ነው። እና ትርፍ የሚባለው የሆነ ነገር ከምንሰራው ስራ። የሆነ የምናተርፈው ነገር ከምንሰራው ማለቴ ከእኛ ካወጣነው በላይ ሲሆን ያ ካወጣነው በላይ የሚሆናችሁ ያቺ የቀረች ከድካማችን ምናምን የቀረችን አለች አይደል የሚሰጥን አይደል እሷን ትርፍ የምትባለው ማለት ነው። ለምሳሌ አሁን ቅድም እንደገለጽኩት ትርፍ የሚባለው በአብዛኛው ጊዜ እንትን የሚገለጠው ትርፍ የሚለው ቃል የሚገለጠው ንግድ ላይ ነው ማለት ነው። ለምሳሌ አንድ ነጋዴ አንድ እቃ በ አምስት ሺህ ምናምን ቢገዛውና ከዛ በስድስት ሺህ ቢሸጠው አንድ ሺዋ ትርፍ ናት ማለት ነው። ግን ይሄን ስል ደግሞ ትርፍ ስንል ምንድነው? ለምሳሌ አንድ አንድ ነጋዴ አንድ እቃ ለምሳሌ ምን ልበል ለምሳሌ የሆነ ነገር ለምሳሌ አንድ የጀበና ቡና የምትሸጥ ሴት የዘበና ቡና ለምሳሌ ሃምሳ ብር ነው የምትሸጠው እንበል ለአንዲት ሲኒ ቡና ማለት ነው። እና ለአንዲ ሲኒ ቡናም ሃምሳ ብር ነው የምትሸጠው ብንል አሁን ለምሳሌ ከዛ በኋላ ቡና ለመግዛት ቡና ለመግዛት ከሰል ለመግዛት ምንድነው ሌላም ሲኒ ለመግዛት ምናምን የቤት ክራይ ምናምን አለባት አሁን ይሄን ሁሉ ወጪ ሸፍኖ የምታገኘው ነገር ነው ትርፍ የሚባለው ማለት ነው። ለምሳሌ አሁን እንዴት? ላስረዳችሁ መሰላችሁ ማለቴ አሁን ለምሳሌ አንድ አንዲት የጀበና ቡና የምትሸጥ ልጅ ማለት ነው አንድ ሺህ የቤት ክራይ የምትከፍል ቢሆን ከዛ ደግሞ አንድ ሺህ የቤት ክራይ ነው የምትከፍለው በወር ማለት ነው። ከዛ በኋላ ደግሞ አንድ ሺህ ደግሞ ቡና መግዣ ትጠቀምበታለች ትጠቀምበታለች ማለት ነው። ከዛ ሁለት ሺህ ሁለት ሺህ ሆኖ ወጪዋ ከዛ ደግሞ አምስት መቶ ደግሞ ስኳር መግዚያም ብትጠቀም አምስት መቶ ሱካር መግዚያ አምስት መቶ ደግሞ አምስት መቶ ደግሞ ቅመም እግዚአብሔር ቅመም ቡና ወደ ቡና የሚገባ ቅመም አለ አይደል እና ቅርን ፉድ ምናምን የመሳሰሉት ማለት ነው አምስት መቶ ለዛ ብታወጣ ስንት ሆነ ወጪዋ ሶስት ሺህ ሆና አይደል። ከዛም ሶስት ሺህ ወጪ አላት ያቺ ልጅ ማለት ነው። ከዛ በኋላ ሶስት ሺህ ወጪ አላትና ከዛ በወር አምስት ሺህ ብታገኝ በወር አምስት ሺህ ማለቴ ቡናው ሸጣ ምናምን አምስት ሺህ ብታገኝ ሶስት ሺህ ወጪዋ ነው መጀመሪያ ያወጣችሁ ነው ስለዚህ ያ ያ ሶስት ሺህው ትርፍ አይባልም ማለት ነው። ሁለት ሺህም ራሱ ትርፍ አይባልም። ምክንያቱም ቡና ስታፈላ የሆነ ነገር ስታደርግ ምናምን የምታወጣው ጉልበቷ ጉልበቷም አለ ስለዚህ ይሄ ትርፍ አይደለም ማለት ነው። ስለዚህ አንድ ሺህ አንድ ሺህ የጉልባቷ ነው ብንለው ያቺ ትርፏ አንድ ሺህ ብቻ ነው የምትሆነው ማለት ነው። እና ያቺ አንድ ሺህ የምትተርፎ ግን ምንድነው? ትርፍ ተብላ ትቆጠራለች ማለት ነው። ሌላ ነገር ደግሞ ትርፍ ትርፍ ስንል ደግሞ ሌላ ሰዓት ላይ አሁን ለምሳሌ ለነገር ትርፍታት የሚባል የለም። አሁን ግን አለ ምንድነው የለም የለም ግን ምንድነው? ይሄ ነገር ያምታታል ለምንድነው? አሁን አብዛኛው ሰው ምንድነው የሚለው በትርፍ ሰዓትህ ምንድነው የምታደርገው ነው የሚለው። አብዛኛው ጊዜ እንደውም ሀገራችን ውስጥ የተለመደች ጥያቄ ናት። አሁን ለምሳሌ አንድ ሰው መጥቶ ለኔ ምንድነው የሚለኝ አንቺ በትርፍ ሰአትሽ ምንድነው የምታደርጊው ብሎ ሊጠይቀኝ ይችላል ማለት ነው። እና ምን ብዬ ነው የምመልሰው እኔ በትርፍ ሰዓቴ እንዲህ እንዲህ አደርጋለሁ ምናምን ብዬ እመልሳለሁ ማለት ነው። ግን ምን ለማለት ፈልገው ነው ያ ሰው ያ ሰው እንደዛ የሚለኝ ማለት ነው። በትርፍ ሰዓትሽ ሲለኝ ከስራ ውጪ ባለው ጊዜ በእረፍት ሰአትሽ ምንድነው የምታደርጊው ለማለት ፈልገው ነው በትርፍ ሰዓትሽ የሚለው ማለት ነው። እንጂ የሚተርፍ የሚባል ሰዓት የለም ለኔ አይተርፈኝም እንደውም በጣም ነው የሚያንሰኝ እውነትን ለመናገር ማለት ነው። አንዳንዴ ሃያ አራት ሰዓት ለኔም ሃያ አራት ሰዓት ነው የሚሰጠው ምናምን የምልበት ጊዜ አለ። ምናልባት ለሌሎች ሃያ አራት ሰዓት ተሰጥቶ ለኔ ምናልባት አስራ ሁለት ሰዓት እየተሰጠኝ እንዳይሆን ራሱ ምን ጊዜ አውቶች አሉ ምክንያቱም በቃ አሁን የሆነ ስራ ጀምሬ እስከሚያልቅ ድረስ ያ ስራ በቃ ሰዓቱ ይሄዳል። እና የትርፍ ሰዓት የሚባል ይቅርና ያ የሚሰጠኝ ሰዓት ራሱ ለኔ እኩል ነው ወይ የሚሰጠኝ ምናምን የምልበት ሰዓትም ጊዜም ራሷ አለ ማለት ነው። እና ትርፍ ስንል ምንድነው? የሆነ የሆነ ነገር ስንሰራ ወይ ደግሞ ኖኖ የትርፍ ሰዓት ሲባል ሰው ለማለት ለመጠየቅ የሚፈልገው የሚፈልገው ማለት ነው። ያ በእረፍት ሰአትህ ምንድነው የምትሰራው ለማለት ፈልገው ነው። የትርፍ ሰዓትህ ምንድነው? የምትሰራው የሚለው እንጂ የሚተርፍ ሰዓት የሚተርፍ ሰዓት የሚባል ነገር በአለም ላይ የለም ማለት ነው። የእረፍት ሰዓታችን ራሱ የተረፈን ሰዓት አይደለም ማለት ነው። እና የትርፍ ሰዓት በዛ ነው የምወስደው

አረንጓዴ ቃሉ አረንጓዴ ይላል ማለት ነው አረንጓዴ ማለት ምንድነው? ከለር ነው ማለቴ ቀለም ነው የቀለም አይነት ሆኖ ከሶስት ማለቴ የቀለም አይነት ነው ከዛም አብዛኛው ጊዜ ምንድነው የሚያመለክተው? የልምላሜ የ የ የልምላሜ ነገር ነው የሚያመለክተው የቅጠል የሳር ምናምን በቃ የልምላሜ የሆነ ነገር አረንጓዴ ከለርን ያመለክታል ማለት ነው። እንደውም የኢትዮጵያ አርማ ምን ምን ናቸው? አረንጓዴ ቢጫ ቀይ ናቸው ማለት ነው። እና አረንጓዴ ምንድነው የሚያመለክተው ከላይ ነው የሚሆነው? ምንድነው በመጀመሪያ አረንጓዴ ከዛ ቢጫ ይሆናል ከዛ ቀኝ ነው የምሆነው አይደል? እና ምንድነው የሚያመለክተው አረንጓዴ በእኛ ልምላሜ ምናምን ነው የሚያመለክተው ማለት ነው። እንደውም እንዴት ነው ከላይ አረንጓዴ ይሆናል ከታች ከመሃል ቢጫ ከታች ደግሞ ቀይ ማለት ነው። ለምንድነው አረንጓዴ ከላይ የሆነውን? ብለን ብንጠይቅ የኢትዮጵያ ባንዲራ የኢትዮጵያ አርማ ወይ ደግሞ ባንዲራ ውስጥ ቀዩ ምንድነው የማያመለክተው መስዋዕትነትን ነው የሚያመለክተው? ጀግንነት እና መስዋዕትነትን ነው የሚያመለክተው ማለት ነው። አሁን አሁን ድሮ ማለቴ ማለት መስዋዕትነት ከፍለናል ለማለት ነው የሚያመለክተው ማለት ነው። ከዛ ቢጫው ደግሞ ብሩህ ተስፋን ያመለክታል ማለት ነው። ያ ከጀግንነት በኋላ ከመስዋዕትነት በኋላ የሆነ የሚጠብቁት ብሩህ ተስፋ እንደነበር ያሳያል ማለት ነው። ከዛ አረንጓዴ መኖሩ ደግሞ ከላይ ከዛ ከዛ ብሮ ተስፋ በኋላ ምንድነው የተፈጠረው ለምላሜ ተፈጠረ እንደማለት ነው የሚቆጠረው ማለት ነው። በሀገራችን ላይ ያለው አርማ ማለት ነው። እኔ እርግጠኛ አይደለሁም ግን። ረስቼዋለሁ ተምረነው ነበር ግን በትንሹ ይሄ ነው እንጂ ብዙ ሰፊ ትርጓሜም አለ ማለት ነው። እና አረንጓዴ በቃ ሁሌ ነው የምናየው በቃ ከአይናችን አረንጓዴ የማይጠፋ ከለር ቀለም ቢኖር አረንጓዴ ቀለም ነው ማለት ነው። አሁን በቃ ስንወጣ ራሱ አሁን አሁን ራሱ ይሄ የድምጽ ቅጭ እየቀዳው አረንጓዴ ነገር እያየሁ ነው ማለት ነው። ምንድነው እያየሁ ያለሁት አረንጓዴ ነገር ተክል ነው። አሁን ትልቅ ዛፍ አለ ከፊት የሚታየው ያ ዛፍ። ምንድነው ቀለሙ አረንጓዴ ቀለም? አረንጓዴ ቀለም ነው ማለት ነው። እና አረንጓዴ ቀለም ደግሞ አሁን ተክሎች ላይ ለምንድነው አረንጓዴ ቀለም የምናየው አብደኞቹ ተክሎች ላይ? ምንድነው የምናየው አረንጓዴ ቀለም ነው የምናየው? አበባ እራሱ አበባ ራሱ ማለት ነው ያ ቀይ አበባ ቢጫ አበባ ምናምን አበባ አረንጓዴ ነገር ቅጠል ቅጠል አረንጓዴ ነው ለምንድነው አረንጓዴ የሆነውን ብለን ስንጠይቅ? ምንድነው አሁን ፎቲሲንቲሲስ ያካሂዳል አይደል? ምንድነው የሚባል በአማርኛ? ምክንያቱም ፎቶሲንቲሲስ እያልኩት ያለሁት በቃ እኛ በእንግሊዘኛ ነው የምንማረው አብዛኛው ጊዜ እና አንዳንዶቹ ቃላቶች በአማርኛ ምን እንደሆኑ ማወቅ ይከብደኛል ማለት ነው። እውነትን ለመናገር። በቃ አሁን አማርኛ እና ትግርኛ የእናቶቼ ማለቴ አማርኛና ትግርኛ ከወላጆቼ የወረስኳቸው ቋንቋዎች ናቸው። ግን ምንድነው ትምህርት ላይ በእንግሊሽ ነው የምንማረው። እናም አንዳንዴ በእንግሊሽ የምንማረው ነገር በአማርኛ ትርጉም ስፈልግበት ማጣበት ቃላታት ቃላቶች አሉ በትግርኛም እንደዛው። እና ፎቶሲንቲስ እያልኩት ያለሁት እንደዛ ለዛ ነው በአማርኛ ብዙም ብርሃኑ ውህደተ ብርሃን ነው የሚባለው መሰለኝ። እና ወደተ ብራሃም የምንለው ነገር እንዴት ነው የሚካሄደው? ቅጠል ላይ ቅጠል ላይ ማለት ነው ምን አለ? ክሎሮፊል የሚባል አለ። ክሎሮፊል የሚባል የሆነ የፀሀይ ብርሃንን የሚስብ ነገር አለ ማለት ነው። እና ከዛ በኋላ በክሎሮፊል የፀሀይ ብርሃን የፀሀይ ብርሃን ከተሳበ በኋላ እዛ ቅጠል ላይ ምግብ ይዘጋጃል። ማለት ነው። እና ከዛ ለዛ ነው ምግብ በዛ ነው የሚዘጋጀው ቅጠል ላይ ነው ምግብ የሚዘጋጀው ማለት ነው። ትክሎች ላይ እና ከዛ በኋላ ለምንድነው ታዲያ? አሁን ሌላ ከለር የማናየው ሌላ አይነት ቀለም ለምሳሌ ለምን አራንሺ አይሆንም? ማለቴ ብርቱካናማ ለምን አይሆንም? ወይ ደግሞ ለምን ቢጫ ከለር አይኖረውም ቅጠል ምናምን ብለን ስንመልስ። አብዛኞቹም እንደውም ያ ሪፍሌክት የሚያደርገው ነው ማለቴ የሚያንፀባርቀው ቀለም ነው የሚታየን እኛ የሚታየን ነው አረንጓዴ እንጂ። እንትን ማለቴ ማለቴ የሆነ ብርቱካናማ ቀለምም ሊሆን ይችላል። ግን እኛ እኛ የምናየው ነገር አረንጓዴ ሆኖ የሚታየን። ያ የትክሉ እንትን ሳይሆን ምንድነው የትክሉ የቅጠሉ ቀለም ሳይሆን። ሪፍሌክት የሚያደርገው ነው አረንጓዴ መስለው የሚታየን ማለት እና። አብዛኞቹ ተክሎች ላይ አረንጓዴ ቅጠል ነው ያለው ማለት ነው። እና በቃ አረንጓዴ ሁሌ ነው የምናየው ደግሞ አረንጓዴ ሆኖ ማየት ራሱ የሆነ ሰላም ይሰጣል። አሁን ሳር ብዙ ሳር ባለበት ቦታ ላይ? ምንድነው ደስ አይለንም ልባችን ማለቴ የ ምንድነው የልቦና የልቦና ሰላም እናገኛለን የህሊና ሰላም እናገኛለን ማለት ነው። አረንጓዴ ሆኖ ስናየው በቃ የሆነ የተለየ ስሜት አለው። የሆነ ነገር እኔ ነጭ ሆኖ ሳየውና አረንጓዴ ሆኖ ሳየው በቃ ሁለቱንም በጣም ነው ደስ የሚለኝ ማለት ነው የተለየ ስሜት ነው የሚሰጠኝ። ለኔ ማለት ነው እና አረንጓዴ

አደጋ ቃል ምንድነው የሚለው አደጋ ነው የሚለው ማለት ነው? አደጋ ማለት ምንድነው? የሆነ ሳታስበው የሚያጋጥም ነገር ሆኖ የሆነ በመጥፎ ነገር አብዛኛው ጊዜ መጥፎ ነገር ነው አደጋ የሚባለው ማለት ነው። እና አብዛኛው ጊዜ ደግሞ ማለቴ አደጋ ስናነሳ ሳይነሳ የማይቀረው ነገር ምንድነው? የትራፊክ አደጋ ነው። የትራፊክ አደጋ ስንል እንዴት ነው የሚፈጠረው? ለምሳሌ አሁን አንዳንዴ በታክሲ ወይ ደግሞ በመኪና ወይ ደግሞ በባስ ምናምን እየሄዱ ለሰዎች አደጋ ሲያደርሱ ወይ ደግሞ ያ ያ ባስ ወይ ደግሞ ያ ታክሲ ወይ ደግሞ ያ ምንድነው ያልነው ያ መኪና የሆነ አደጋ ሲዳስበት ወይ ደግሞ የሆነ ችግር ሲፈጠርበት ነው የትራፊካ አደጋ የምንለው ማለት ነው። አሁን ይሄ አብዛኛው ጊዜ የትራፊክ አደጋ እንዴት ነው የሚፈጠረው ብለን ስንጠይቅ ማለት ነው። ምንድነው ምክንያቱም አሁን ለምሳሌ አሽከርካሪዎች ጠጥተው ምናምን ያሽከረክራሉ ማለት ነው አሁን ጠጥቶ ማሽከርከር አይፈቀድም። ማለት ነው። ግን የማይፈቀድ ሆኖ እያለ አንዳንዶቹ ጠጥተው ያሽከረክራሉ ማለት ነው። ይሄ ደግሞ ህግን መጣስ ነው። ህግን መጣስ ደግሞ በቃ ህግ ለምን አይጣስም ምናምን ማለት እንችል ነበር ግን በዛ መሃል ምንድነው የሚፈጠረው? የሰውን ህይወት ልናጣ እንችላለን። አሁን አንድ አሽከርካሪ ጠጥቶ የሚያሽከርክር ከሆነ አንደኛ ነገር ለምሳሌ ታክሲ ምናምን የሚይዝ ከሆነ ያ ታክሲ የሆነ ሲገለበጥ ወይ ደግሞ ከሆነ ጋር ከሆነ ነገር ጋር ሲጋጭ ምናምን እዛ ውስጥ ያሉ ሰዎች ህይወታቸውን ሊያጡ ይችላሉ ማለት ነው። እና ሁለተኛ ደግሞ አሁን ለምሳሌ አንድ አሽከርካሪ ጠጥቶ ካሽከረከረ ለምሳሌ እዛ ውስጥ ያሉ ሰዎች ባይጎዱም እርሱ ከሆነ ነገር ባይጋጭም ወይ ደግሞ መኪናው የሆነ ችግር ባይደርሰው ማለት ነው። ለምሳሌ የሆነ አንድ መንገድ ላይ ያለፈ ያለ ሰው ሊገጭ ይችላል ሊገጭ ይችላል ማለት ነው። ይሄ ደግሞ በ ምንድነው በሰዎች ላይ ችግር እያደረሰ ወይ ደግሞ የሰውን ህይወት እንድናጣ እያደረገ ነው ማለት ነው። ይሄ ደግሞ አሁን አብዛኛው ጊዜ አሽከርካሪዎች ጠጥተው ሲያሽከረክሩ ወይ ደግሞ አብዛኛው ጊዜ ጠጥተው ነው የሚያሽከረክሩት አንደእንዶቹ ደግሞ አደገኛ አጽም የሚጠቀሙ አሽከርካሪዎች አይጠፉም። እናም እነዛ ነገሮች አሁን መጠጥ አልኮል አልኮልነት ያላቸው መጠጥ አደገኛ እጾች ምናምን። ራሳችንን እንድንረሳ ማለቴ አሁን አልኮል ምን የማደርግ አቅም አለው? የሆነ ነገርን ማለቴ የሆነ የሆነ ነገር እንድንረሳ ነው የሚያደርገን አልኮል ማለት ነው። ማለቴ አሁን አደገኛ አንዳንድ አደገኛ እጾች የሚያነቃቁሉ ማለቴ ዶፓሚን ኢንክሪዝ እንዲያደርግ ማለት ነው። ዶፓሚን የሚባል አለ አደል አእምሮአችን ውስጥ እሱን እንዲጨምር የሚያደርጉ አደገኛ እጾች አሉ። እንደ አልኮል ምናምን ግን ዶፓሚን እንዲቀንስ ነው የሚያደርጉት። አሁን ዶፓሚን ሲቀንስ ደግሞ የሆነ ነገር እንድንረሳ የሆነ የስራ ፍላጎቻችን እንዲቀንስ ምናምን ነው የሚያደርገው ማለት ነው። ዶፓሚን ሲቀንስ ዶፓሚን በጣም ሲጨመር ደግሞ አሁን በሰውናታችን የሚመራት አይነት ዶፓሚን አለ አእምሮአችን ውስጥ ማለት ነው ያ ዶፓሚን በቃ ተመጣጣኝ ሆኖ ነው አሁን አሁን የሆነ ነገር ስንሰራ የሆነ ያ ዶፓሚናችን ኢንክሪዝ ማለቴ ሲጨምር ምናምን የመስራት ፍላጎታችን ይጨምራል። ግን እንዴት ነው አደገኛ እፅ ምንድነው የሚያደርገው? በጣም እንዲጨምር ያደርገውና ከዛ ለምሳሌ አሁን ያ ስራ እንድሰራው ዛሬ ያደርገኛል። ነገም ያ ስራ አራት ስራ እችላለሁ ከዛ ግን ከዛ በኋላ ግን በየቀኑ የሆነ አደገኛ እፅ ምናምን ስንጠቀም ያ ዶፓሚን ሁሌ መጨመር አለበት ያ ስራ እንድንሰራ ማለት ነው። ሁሌ ከዛ ደግሞ ዛሬ ከወሰድኩት ነገ የወሰድኩት መብለጥ አለበት ያ የምንጠቀመው አድገኛ እጵ ራሱ ማለት ነው። እና እንደዛ እያደረገ ይቆይና ከዛ ያንን ነገር ስናቆመው ምናምን አእምሯችን እንዳለ እንዳለ አይሰራም ማለት ነው። ያ ዶፓሚን በቃ መጠኑ የግድ መጨመር አለበት። አእምሮአችን ማለቴ የሆነ ስራ እንድንሰራ ስለዚህ እንደዛ እንደዛ እያደረገ ወደ ሶስት ሲሆንብን እና ከዛ አእምሮአዊም ሆነ አካላዊ ብዙ ችግሮች ያደርሳል ማለት ነው። እና ይሄ ራሱ አደጋ እኮ ነው። አሁን ይሄ እየጠቀስኩት የነበረው ወደ ወደ የመኪና የትራፊክ አደጋ ላይ ይዞ ነበር። ግን አሁን አሁን ዝም ብለን እያሰብነው ያለው አሁን ድራግ ወይ ደግሞ አደገኛ እፅ መጠቀም ራሱ አደጋ ነው። መጠቀም አደጋ ነው ማለት ነው። አእምሮአችን ላይ በትክክል እንዳናስብ ያደርገናል። የሆነ ነገር የሆነ ስራ በትክክል እንዳንሰራ በራሳችን የመስራት አቅም እንዳይኖረን ያደርጋል ማለት ነው። ምክንያቱም አሁን አንዳንዶቹ በቃ የሌለ ነገር ይታያቸዋል ማለት ነው። አደገኛ እፅ ሲጠቀሙ ይቆዩና ከዛ በቃ እየተጠቀሙም ያለ ራሱ ያ ምንድነው የሚፈጠርባቸው? የሌለ ነገር እንዲያዩ ለምሳሌ አንዳንድ አስፈሪ ነገሮች የሌሉ ነገሮች ማለት ነው። አንዳንዴ ደግሞ ድምጽ ይሰማሉ ሳይጠሩ። ስማቸው የተጠራ ይመስላቸዋል የሌለ ድምጽን ያለኝ ይመስላቸዋል ማለት ነው። እና ይሄ ይሄ አደገኛ እፅ መጠቀም በራሳችን ላይ አደጋ መፍጠን ነው ማለት ነው

ድንች ቃሉ ምንድነው የሚለው ድንች ነው የሚለው ማለት ነው ድንች ምንድነው? ከአትክልት ከአትክልቶች አንዱ ሆኖ ማለቴ ድንች ከአትክልቶች አንድ ነው። አሁን እንደ የአበባ ጎመን እንላለን ቆስጣ እንላለን ቲማቲም እንላለን ሽንኩት እንላለን ሌላ ነገሮችም እንላለን አይደል እና ከነዛ ውስጥ ድንች አንዱ ነው ማለት ነው። እና ድንች ለምግብነት ይውላል ማለት ነው በአብዛኛው ሀገሮች ለምግብ ድንች ለምግብነት ይውላል ማለት ነው። ደግሞ አሁን ኢትዮጵያ ውስጥ ድንች ሁለት አይነት ድንች ነው ያለው ማለት ነው። በከለሩ ሳይሆን በከለሩም ሁለት አይነት ነው መሰለኝ ግን በጣሙ ሁለት አይነት የሚለያይ ድንች አለ። አንዱ ኖርማሉ ድንች የተለመደው ድንች ለወጥ ምናምን ወጥ ምናምን የምንሰራበት በርበሬ አድርገን ቲማቲም ምናምን አድርገን የምንሰራው አለ ድንች ማለት ነው። ሁለተኛው ድንች ደግሞ ስኳር ድንች ነው የሚባለው። ስኳር ስኳር ነው የሚለው ድንቹ ስኳር ስኳር ነው የሚለው ማለት ነው። ይሄ በጣም በጣም ነው የሚለያየው ያ የመጀመሪያው ድንች አልኩት ግን ያ ስኳር ድንች አልሆነው። ድንች ምን ምን ነው የሚለው በቃ ስኳር ስኳር አይልም ማለት ነው። በቃ ውሃ ውሃ ነው የሚለው ግን በጣም ነው የሚጠፍጠው ያ ውሃ ውሃ የሚለው ድንችም ራሱ። በጣም ነው እኔ በጣም ነው ድንች የምወደው ሁለችንም ማለት ነው። ያ ስኳር ድንች ግን በቃ ያ ያኛው ድንች ሆኖ ስኳር አለበት በቃ በጣም በጣም ነው የምወደው እንደውም አንዳንዴ ዝም ብዬ የምበላበት ጊዜ አለ ስኳር ነችና ድንች በራሱ ማለት ነው። በከለሩ በቀለሙ ደግሞ ወይ ደግሞ በከለሩ ድንች ሁለት አይነት ቀለም ያለው ድንች እስካሁን አይቻለሁ። አንደኛው ያ የተለመደው ድንች ነጭ ነው ከለሩ ወይ ደግሞ ቢጫ አይነት። ማለቴ ግን ሶስት አይነት ቀለም ነው ያለው ድንች አሁን እንደውም ያስተዋልኩት አንደኛው ነጭ ነው በቃ ነጭ አይነት ድንች አለ ነጭ የሆነ ድንች አለ ማለት ነው። ሁለተኛው ሁለተኛው ድንች ምንድነው? ቢጫ ነገር ነው ቢጫ ቀለሙ ቢጫ ነው የሚሆነው ማለት ነው። ሶስተኛ ድንች ደግሞ የሆነ ሀምራዊ ነገር የሆነ ቀይ ወደ ቀይ ያዘነበለ የሆነ ሀምራዊ የሆነ ቀለም ነው ያለው ማለት ነው። ይሄ ድንች በከለሩ ስንከፋፍለው ነው ማለት ነው። እና አሁን ለምሳሌ ያ ኖርማል ያ የተለመደው ድንች ለወጥ ምናምን አብዛኛው ጊዜ ሰው የሚጠቀምበት እንዴት ነው የሚሰራው? በተለያየ መንገድ ይሰራል ድንች ማለት ነው። ድንች ጥብስ ይሰራል ድንች ቅቅል ይሰራል። ድንች በወጥ ይሰራል ድንች በቀይ ወጥ ማለት ነው ድንች ዝምብሎ በበርበሬ ምናምን ይሰራል። ድንች ደግሞ ከቀይ ወጥ ጋር ይሰራል ድንች ደግሞ ከ ከስጋ ጋር ይሰራል እንደውም የሆነ ሬስቶራንት አለና ፊልም ነው ፊልም ላይ ያየሁት ምንድነው የሚለው? የሆነ ያሬስቶራንት ድንች ብቻ ነው የሚሸጡት እና ምን አለ ምን አለ ሜኑ ሜኑ ምናምን የላቸውም የምግብ ዝርዝር ያለበት ማለት ነው። እና ላስተናጋጁ አንድ መጥቶ ምግብ ለማዘዝ ምን ምን ምን ምን አይነት ምግብ አላችሁ አለው። ከዛ ከዛ ምንድነው አለው ያ አስተናጋጁ ድንች ጥብስ ድንች ቅቅል ድንች በስጋ ድንች በስልስ ድንች በቀይ ወጥ ድንች ድንች እያለ አስር አይነት የድንች የድንች የሚሰሩ ወጦች ምናምን ጠቀሰለት ማለት ነው። እና ያ ድራማ በጣም ነው የሚያስቀኝ ያ ፊልም አማርኛ ፊልም ነው በጣም ነው የሚያስቀኝ ማለት ነው። ድንች በተለያየ መንገድ ነው የሚሰራው ማለት ነው እንደውም ትምህርት ቤታችን ውስጥ ራሱ የሆነ የተለመደ ምግብ አለ አብዛኞቹ ተማሪዎች የሚበሉት። በየቀኑ የምንበላውም በሚያስብል ሁኔታ እኔም እበላለሁ። እንደውም አንዳንዴ በየቀኑም ራሱን እንበላዋለን ምንድነው የሚባለው እርጥብ ነው የሚባለው ምግቡ ማለት ነው እና እርጥብ እንዴት ነው የሚሰራው? ዳቦ ይደረግና ድንች ይጠበሳል እንደ ቺፕስ አይነት ሆኖ ይጠበታል እንደ ቺፕስ ግን ደረቅ አይልም የሆነ ለስላሳ ነው ያ ድንች ሲጠበስ በዘይት ነው የሚጠበሰው ድንቹ ግን ቺፕስ አይደለም ደረቅ ያለነው ማለት ደረቅ ነው አይደለም ቺፕስ የሆነ ኮርሽም ኮርሽም የማለት ባህሪ አለው። ግን ያ ለእርጥብ የሚሆነው ድንች እንደዛ ኮርሽም ኮርሽም አይልም በቃ መካከለኛ ነው የሚሆነው። ኮርሽም ኮርሽም እስከሚል ድረስ አይደርስም ማለት ነው። እና ከዛ በኋላ ወደ ዳቦ ወደ ዳቦ ያ ድንቹ ያ የተጠበሰው ድንች ምን ይደረግበታል? ሚቅሚጣ ቃሪያ ምናምን ይደረግበትና ነጭ ሽንኩት ምናምን ይደረግበታል። ከዛ በኋላ ሽንኩትም ይደረግበታል። ከዛ በኋላ ምንድነው የሚደረገው? ይሄን ከተደረገበት በኋላ ወደ ዳቦ ይገባል ማለት ነው ዳቦ ለሁለት ይከፈልና አንድ ዳቦ ማለት ነው ከዛ ወደ ውስጡ ይገባል ማለት ነው። ከዛ በኋላ ከዛ ወደ ውስጥ ከገባ በኋላ ደግሞ ካች አፕ ይደረግበታል ማለት ነው። እና ይሄ ምግብ ምንድነው የሚባለው? ስሙ እርጥብ ነው የሚባለው በድንች ነው የሚሰራው ማለት ነው እና ከዛ ሁሉም ተማሪ ነው ያ ምግብ ሚወደው የሚጠላው ተማሪ አለ ብዬ አልገምትም። እና እሱን ነው የምንበላው አብዛኛው ጊዜ ዩኒቨርሲቲ ውስጥ ማለት ነው። ደግሞ ዋጋው ርከሽ ስለሆነ ነው ያንን ምግብ የምንገዛው ስልሳ ብር ነው። ሌላ ምግብ ቢሆን ይጨምራል ማለት ነው።

ግዢ ቃሉ ግዢ ይላል ማለት ነው ግዢ ማለት የሆነ እቃ ስንገዛ ስንሸጥ ማለት የሆነ እቃ ስንገዛ ነው ጊዜ የሚባለው ማለት ነው። እና ጊዜ በብዙ መንገድ ይፈጸማል ለምሳሌ አካል በአካል ማለት አሁን አሁን የሆነ እቃ ሲሸጥ በአካል ሄደን መግዛት እንችላለን ወይ ደግሞ መሸጥ እንችላለን ማለት ነው። ሁለተኛ ደግሞ በኦንላይን ወይ ደግሞ በመስመር የምንለው ነገር ማለት ነው። አሁን እንደውም አሁን አሁን ግዢ በመስመር ላይ እየየሆነ ነው ማለት ነው እንደውም እኔ አሁን ላፕቶፕ እና ስልክ ከኢባይ በኦንላይን ወይ ደግሞ በመስመር ለመግዛት እያሰብኩ ነው ማለት ነው። እና አሁን በአሁኑ ሰዓት ላይ አብዛኛው ግዢ የሚካሄደው በመስመር ላይ ነው ማለት ነው። ሶስተኛ ደግሞ ግዢ በምንድነው የሚካሄደው በሌላ ሰው በኤጀንት ምናምንም ግዢ ይከየዳል ማለት ነው። ለምሳሌ አሁን እኔ የሆነ እቃ ብፈልግ ከፋብሪካው ቀጥታ አይደለም የምንገዛው የሆነ ኤጀንት አለ ያ ኤጀንት ያመጣውና እኔ እገዛዋለሁ ማለት ነው። ከዛ ኤጀንት እና በሶስት መንገድ ከዛም በላይ ሊካሄድ ይችላል ጊዜ ማለት ነው። አሁን ለጊዜ ምን ምን ነገር ያስፈልጉናል ብለን ስንጠይቅ አንደኛ የሆነ ምንድነው የሚባለው ያ ፕሮዳክት የሚባለው ለምሳሌ አሁን የሆነ አሁን የሆነ ፋብሪካ ምናምን የሚያመርተው ነገር የሚያመርተው ነገር ወይ ደግሞ የሚሸጥ እቃ የሚሸጥ እቃ ያስፈልጋል ማለት ነው። ሁለተኛ ነገር ምንድነው የሚያስፈልገው ግዢ እንዲኖር ማለት ነው ምንድነው የሚያስፈልገው የሚገዛ ሰው ያስፈልጋል። ማለት ነው የሚገዛ ሰው ስንል አሁን የሆነ እቃ አምርተን ወይም የሆነ እቃ ሰርተን ምናምን የሚገዛ ሰው ከሌለ ምንም በቃ ዋጋ የለውም ማለት ነው ሶስተኛ ነገር ግዢ ላይ ምንድነው የሚያስፈልገው አሁን የሆነ እቃ ገዛን የሆነ እቃ አመረትን ፋብሪካ ውስጥ የሆነ እቃ ሰዳን እንበል እና የሚገዛም ሰው አለ ግን የሚገዛው ሰው ያእቃ ይፈልገዋል ወይ ማለቴ አሁን ለምሳሌ እኔ በብዛት የሆነ ለምሳሌ እኔ በብዛት ትላልቅ ሰዎች ባሉበት ቦታ ላይ ማለት ነው በብዛት ብስኩት ባመርት ያ ብስኩት ላይገዙኝ ይችላሉ ማለት ነው። ሌላ ለምሳሌ ትንንሽ ልጆች የሌለበት ቦታ ነው እንበል እና እዛ ቦታ ላይ እኔ በጣም ብዙ ብስኩት ባመርት ያ ብስኩት የሚገዛው ሰው አይኖርም ማለት ነው እና ግዢ ላይ ምንድነው የሚያስፈልገው አንደኛ ደንበኛ ያስፈልጋል፤ ሁለተኛ ሻጭ ያስፈልጋል፤ ሶስተኛ ሻጥ ያሻጥ የሚሸጠው እቃ ያስፈልጋል። ያ እቃ ማለት ነው አራተኛ ደግሞ ያ እቃ ተፈላጊ ነው ወይ በደንበኞች ዘንድ ደንበኞች ያዕቃ ይፈልጉታል ወይ ብላን ማሰብ አለብን ማለት ነው። አሁን ለምሳሌ እዛ ትላልቅ ሰዎች ባሉበት ቦታ ላይ አሁን ለምሳሌ ውሃ እኔ መሸጥ ብጀምር ወይ ደግሞ የሆነ ለትላልቅ ሰዎች የሚጠቀሙበት ነገር የሚጠቀሙበት ነገር መሸጥ ብጀምር ያ ያ እቃ የሚገዛው ሰው አለ። ግዢ ይፈጸማል ማለት ነው እዛ ቦታ ላይ ማለት ነው። ሶ አምስተኛ ነገር ምንድነው የሚያስፈልገው ግዢ ላይ ማለት ነው አሁን ለምሳሌ የሆነ እቃ አመረትን እንበል የሆነ እቃ ሰራን እንበል ከዛ አሁን እኛ ያመረትነው የሆነ የሆነ ቦታ ላይ ነው ደንበኞች ያሉበት ቦታ ደግሞ የሆነ ቦታ ላይ ነው እንበልና ያ ወደ ደንበኞች የሚያደርስ ነገር ያስፈልጋል ማለት ነው። ወይ ደግሞ በቦታው መገኘት አለብን ድንበኞች ባሉበት ቦታ እቃው ሊገኝ ይገባዋል ማለት ነው። ካልሆነ ግን እዛ ቦታ ላይ ካልሆነ ካላስቀመጥነው ወይ ደግሞ ማለቴ አሁን ፍሪ ዴሊቨሪ ምናምን የሚሉበት ሰዓትም ደርሰናል ማለቴ በነፃ እናስመጣለን። የሚልበት ማለት ነው ያ አይቃ ወደ ደንበኞች የሚደርስበት ሁኔታ ማመቻቸት መቻል አለብን ማለት ነው። አንተኛ በቀጥታ ማደርስ እንችላለን ወደ ደንበኞች ማለት ነው ሁለተኛ ደግሞ ቅድም እያልኩት ነበር በኤጀንቶች ማለቴ የሆነ ኤጀንት ካለ በኤጀንቶች ዘንድ ወደ ደንበኞች ያ እቃ ማድረስ እንችላለን ወይም በሌላ የሆነ በመካከለኛ ነገር ኢንተርሚዲየር የሆነ ሰው ማለት ነው ለምሳሌ እኔ ፋብሪካ ቢኖረኝ ደንበኞች ቢኖሩ እኔ ወደ ደንበኞቼ በቀጥታ የማልገናኝ ከሆነ በመሃል ላይ ወደ ደንበኞቼ የሚያደርሰው ሊኖር ይገባዋል ማለት ነው። ሶስተኛ ነገር ምንድነው ስድስተኛ ነገር ምንድነው የሚያስፈልገው አሁን ያ እቃ የሚበላሽ ከሆነ የምናስቀምጥበት ለምሳሌ አሁን እኔ ብስኩት ማመርት ከሆነ ያበስኩት ለምሳሌ ዛሬ ደንበኞቹ ካልፈለጉት ያበስኩት ለነገ ይቆያል ወይ የሚለው ነገ መስራት አለብን ማለት ነው ማለቴ የሆነ ማሸግ መቻል አለብን መታሸግ መቻል አለበት በቃ ጊዜና ቦታ ያነጻጸረ መሆን አለበት እቃ ማለት ነው እና ግዢ ግዢ እንዲኖር እነዚህ ነገሮች ያስፈልጋሉ ለሌሎች ነገሮችም ያስፈልጋሉ ግን እነዚህ ዋናው ናቸው ናቸው ብዬ አስባለሁ። እና ግዢ እንዲኖር ሁሉም ሰው እነዚህን ነገር አሁን ሸቃጭ ነጋዴ ምናምን እንዲህ እነዚህን ነገራት መሟላት አለበት ብዬ አስባለሁ። ግዢ እንዲኖር ማለት ነው እና ግዢ እንዲህ ነው የምገልጠው በኔ

ቆጮ ቃሉ ቆጮ ነው የሚለው ማለት ነው። ቆጮ ማለት ምንድነው? ቆጮ ምግብ ነው። ኦሮሞ አካባቢ የሚበላ አይነት ኢትዮጵያ ውስጥ ኦሮሞ አካባቢ የሚበላ አይነት ምግብ ነው ማለት ነው። ቆጮ ከምንድነው የሚሰራው? እርግጠኛ አይደለሁም። ማለቴ እኔ የትግራይ ትግራይ ላይ ነው የተወለድኩት። መቀሌ የሚባል ከተማ ላይ። ትግራይ ውስጥ ስለተወለድኩኝ አላውቅም። ስለቆጮ ብዙ ጊዜ ብዙ ነገር ስለቆጨ አላውቅም። ቀምሼውም አላውቅም እስካሁን አይቼም አላውቅም አይቼ አውቃለሁ ነገር ብዙም አይቼ እንደውም አላውቅም። ብዙም አላውቀውም ማለት ነው። ምክንያቱም ትግራይ አካባቢ ቆጨ የሚባል ምግብ አይበላም። ምክንያቱም አይበላም በቃ ትግራይ አካባቢ አይበላም ያ ቆጮ የሚበላው ምግብ ማለት ነው። ምክንያቱም ለምንድነው ቆይ የማይበላ? ምናምን ብለን ስንጠይቅ ትግራይ አካባቢ ብዙ ጊዜ የሙዝ ዛፍ አይበቅልም። ሙዝ አይበቅልም ትግራይ አካባቢ ማለት ነው። እና ሙዝ ሙዝ ስለማይበቅል ግን የሚበቅልበት አካባቢም አለ ትንሽ ትንሽ የሚበቅልበት ያ የሚበቅልበት አካባቢ ራሱ ትግራይ አካባቢ ላይ ማለት ነው ቆጭ አይሰሩም ቆጭ አይሰሩም ማለት ነው እና ለዛም ቆጭ አላውቅም። አይቼም አላውቅም። ግን ነጭ አይነት እንደሆነ አውቃለሁ። ማለቴ የሆነ ጊዜ በቲቪ አይቼው ነበር ነጭ ነገር እንደሆነ አይቼዋለሁ ማለት ነው። እና የት አካባቢ ነው ታዲያ የሚበላው ቆጮ ብለን ብንጠይቅ። ኢትዮጵያ ውስጥ ኦሮሚያ የሚባል አካባቢ አለ። እዛ ወይ ደግሞ ጉራጌም ይበላል መሰለኝ ቆጮ ጉራጌ ኦሮሚያ አካባቢ ምናምን ቆጮ ቆጮ የሚባለው ምግብ ይበላል ማለት ነው። ከየት ነው የሚሰራው ስንል ከሙዝ ነው የሚሰራው ግን ከሙዝ ነው የሚሰራው ስላችሁ ያ የሚበላው ሙዝ አይደለም ከቅጠሉ ማለቴ የቅጠሉ ግንድ አለ አይደል የሙዝ ማለት ነው የሙዝ ግንት የሙዝ የቅጠሉ ግንት ከዛ ነው ቆጮ የሚሰራ ማለት ነው። እና እንዴት ነው የሚያደርጉት ያ ግንዱ ይፈቀፍቁታል አንዴ የሆነ ጊዜ ሲሰሩ ማለቴ በቲቪ አይቼ ነበር። ያንን ይፈቀፍቁታል ከዛ በኋላ ፈቅፍቀው የሆነ ከትፎ ምናምን የሆነ ነገር ያደርጉበታል። እኔ እንጃ አላውቅም። እንዴት እንደሚሰራ ራሱ አላውቅም ማለት ነው። ከዛ ነጭ ነገር ነው የሚሆነው ከለሉ ደግሞ ነጭ ነው በቃ ነጭ ማለት ነው። ከዛ ለበአል ለበአል ሁሌ ነው የሚሰሩት መሰለኝ ሌላ ቀንም ይበሉታል። ወይ አልበሉትም እርግጠኛ አይደለሁም። ግን ለበአል ቆጮ ሳይሰራ አይውልም። ማለት ነው። እንደ አሁን ትግራይ ላይ ለባል አብዛኛው ቤት ላይ ጥህሎ ይሰራል። ጥህሎ የሚባለው ምግብ ማለት ነው። ቆጮ ደግሞ እንደዛ አይነት ነው ኦሮሚያ ክልል ውስጥ ለበአል ሁሌ ነው የሚሰሩት መሰለኝ ማለት ነው። እኔ ግን ቆጮ ቀምሼ አላውቅም። እስካሁን እስካሁን እስካሁን አሁን አስራ ዘጠኝ አመቴ ነው። እስከ አስራ ዘጠኝ አመቴ እስከምሆን ድረስ ግን ቆጮ በአካልም አይቼ አላውቅም። በቲቪ ነው የማየው ቀምሼውም አላውቅም። በጣም የሚያሳዝነው ኢትዮጵያዊት ሆኜ ቆጮ እስካሁን ቀምሼ አለማወቄ በጣም ነው የሚደብረው ማለት ነው። አሁን ግን ለመቅመስ እያሰብኩ ነው። ምክንያቱም እኔ እንዴት ነው። ይሄ ለመቀመጥ እድሉን ያላገኘሁት ራሱ ተወልጄ ያደግኩት መቀሌ የሚባለው ቦታ ነው። በቃ አስራ ዘጠኝ አመቴ አስራ ዘጠኝ አመት ሙሉ ከመቀሌ አልወጣሁም ነበር ማለት ነው። በቃ ወደ ሌላ ቦታዎች አሁን የኢትዮጵያ ብዙ ቦታዎች አሉ። አይደል ኦሮሚያ አለ። ቤንሻንጉል ጉምዝ የሚባል ቦታ አለ። ሀረር የሚባል አለ። ማለቴ አማራ ክልል የሚባል አለ። ዘጠኝ ክልሎች ነበሩ ድሮ አሁን ላይ አስራ አንድ ሆኗል። ወላይታ ምናምን የሚባሉ ቦታዎች አሉ። እና ወደ እነዛው ቦታዎች ለመሄድ እድሉን አላገኘሁም። ማለት ነው በቃ ከትግራይ ወጥቼ እንደውም አላውቅም ነበር። በአሁኑ ነው እንደውም ወደ አዲስ አበባ የመጣሁት እንጂ ከትግራይ ወጥቼ አላውቅም ነበር። እና ከአሁን በኋላ ግን ወደ ማለት የኢትዮጵያ ቦታዎች ለመጎብነት እቁዱ አለኝ። እና ስገበኘው ለምሳሌ ኦሮሚያ ክልል ላይ ለመሄድ እያሰብኩ ነው። እና ኦሮሞ ሲሄድ ቆጮ እንዲቀም እቀምሰዋለሁ ብዬ ተስፋ አደርጋለሁ። ተስፋ አደርጋለሁ ማለት ነው። እና ቆጮ እወደዋለሁም ብዬ ተስፋ አለኝ። እንደምወደው እንደምወደው አልጠራጠርም ማለት ነው። እና ቆጮ ይሄ ነው እና እንደውም አንድ አሁን አሁን ጓደኞች ከኦሮሞ ከብዙ ቦታዎች እየተዋወቅኩኝ ነው። ድሮ ጓደኞቼ የትግራይ ማለቴ ትግራይ ከእኔ ጋር ያደጉት መቀሌ ላይ ከእኔ ጋር ተወልዶ ከእኔ ጋር ተወልዶ ስል ከእኔ ጋር ያደጉት ጓደኞቼ የትምህርት ቤት ጓደኞቼ ምናምን ነበሩ። አሁን ላይ እንደውም አዲስ አበባ ስመጣ አዲስ አበባ ውስጥ በጣም ብዙ ሰው ነው የሚኖረው ማለቴ ከበክ ከተለያየ ከኢትዮጵያ ክልላት የተወጣጣ ማለት ነው። ለምሳሌ አዲስ አበባ ውስጥ ተጋሩ አሉ። ከትግራይ ትግራይ የተወለዱ ኦሮሞ የተወለዱ ሰዎች አሉ። አማራ ክልል ሌላ አማራ ክልል ቦታዎች የተወለዱ አሉ። የሀረር ሰዎች አሉ። የወላይታ ሰዎች አሉ። እና ከብዛት አቅጣጫ የመጣ ሰው ነው አዲስ አበባ የሚኖርባት ማለት ነው። ለዛውም አንዳንድ የኦሮሞ ጓደኞች ራሱ አሁን አሁን እተዋወቅኩኝ ነው። እና እነሱ አንዴ ቆንጆ የሚልበት ቆጮ የሚሰራበት ቦታ ላይ ወስደው ቆጭ ያስቀምሱኛል ብዬ ተስፋ አደርጋለሁ ማለት ነው። እኔም ጥህሎን አስቀምሳቸዋለሁ። ጥህሎ የሚሰራበት ቦታ ወስጄ አስቀምሳቸዋለሁ ብዬ ተስፋ አደርጋለሁ ማለት ነው።

የት ቃሉ ምንድነው የሚለው የት ነው የሚለው ማለት ነው የት የምንለው ምንድነው? ቦታ ለመጠየቅ ስንፈልግ ነው። ለምሳሌ የሆነ ለምሳሌ እኔ የትምህርት የትምህርት ቤቱ መግቢያ በር ቢጠፋኝ። እና እዛ አካባቢ ብኖርና አሁን የት ነው የትምህርት ቤቱ መግቢያ ምናምን ብዬ እጠይቃለሁ ማለት ነው። ሌላ ነገር ደግሞ የት ብለን? አሁን አሁን የሆነ ሰው ስናገኝ የት አካባቢ ነው የምትኖረው ምናምን ብለን ልንጠይቅ እንችላለን። ለምሳሌ የድሮ ጓደኞቻችን ምናምን ድሮ የምናውቃቸው ሰዎች ምናምን ስንጠይቅ ስናገኛቸው ስናገኛቸው ምንድነው ተባብለን ምንድነው የምንባባለው? በመጀመሪያ እንዴት ነህ እንዴት ነሽ ኑሮ እንዴት ነበር ምናምን እንባባለን። ከዛ የት ነው የምትኖረው ምናምን ተባብለን ደግሞ እንጠያየቃለን ማለት ነው። ለምሳሌ የት የሚለው ቃል ማለት ነው። አሁን ለምሳሌ ሌላ ነገር ለመጥቀስ ያክል ማለት ነው እንደውም አሁን ይሄ የት የሚለው ቃል ስሰማው ምንድነው ትዝ ያለኝ አሁን የድሮ ጓደኞቼ እኔ ከአንደኛ እስከ ስምንተኛ አብረን የተማርነው። ልጆች ነበር ከዛ ስምንተኛ ክፍል ሲደርስ ማለት ነው። ሁላችን ውጤታችን ማለት ፈትና ተፈትነን ነበር ስምንተኛ ክፍል ክልላዊ ፈትና ነው ኢትዮጵያ ውስጥ የሚሰጠው ማለት ነው። ሀገራዊ ሳይሆን ክልላዊ እንደ ክልል የሆነ ፈተና በክልል ደረጃ ፈተና ይሰጣል ማለት ነው። እና የዛን ጊዜ አብዛኛው ጊዜ ምንድነው ከአንደኛ እስከ ስምንተኛ የሚገርመው ነገር ማለት ነው በጣም የሚገርመኝ የኛ ነገር ነው በጣም የሚገርመኝ ማለት ነው። ከአንድ እስከ ስምንት። አንድ ላይ የተማርን አርባ ተማሪዎች ነበር ማለት ነው። በቃ እነሱም ትምህርት ቤት አልቀየሩም እኔም ትምህርት ቤት አልቀየርኩም። ደግሞ ክላስ ራሱ በየአመቱ የሌላ ትምህርት ቤት ይቀየራል የኛ ትምህርት ቤት ግን። በቃ አይቀይሩንም ሴክሽን ምናምን አይደል የሌላ ትምህርት ቤት የሚቀየር አለው የኛ ትምህርት ቤት ግን አይቀየርም ነበር። ከዛ ከአንድ እስከ ስምንተኛ ክፍል አብረን የተማርን አርባ ልጆች ነበር ማለት ነው። አስቡት እንግዲህ ካንንድ እስከ ስምንት አብሮ መማር ማለት በቃ ከክላስ ሚት አልፎ ማለት የክፍል የክፍል ጓደኝነት ከዛ አልፎ ማለት ነው። ቤተሰብ ነው የሆነው እስከሚያስብል ደረጃ ማለት ነው። እና ከአንድ እስከ ስምንት ማለቴ በቃ ስናለቅስ እናስታውሳለን አሁን አንዳንዶቹ ሲያለቅሱ ሲያለቅሱ ምናምን አስታውሳለሁ በልጅነታቸው ሊካ ሊካ ሲበሉ አሁን ላይ ትላልቅ ሆነው ሳያያቸው ያንን ነገር ያ ሊካ ሊካ እየበሉ ወደ ትምህርት ቤት ምናምን ሲመጡ ነው ትዝ የሚለኝ ማለት ነው። እና በቃ አስቡት እንግዲህ ከአንድ እስከ ስምንት አብሮ መማር ማለት በጣም ትልቅ ነገር ነው ማለት ነው። ከዛ ስምንተኛ ክፍል ክልላዊ ፈትና ተፈትነን ካለፍን በኋላ ማለት ነው። ምንድነው ያጋጠመው ትምህርት ቤታችን ዘጠነኛ ክፍል አልነበረም። ኤለመንተሪ ብቻ ነው መሰናዶ ትምህርት ብቻ ነው የሚያስተምረው ከአንደኛ እስከ ስምንተኛ ክፍል ብቻ ማለት ነው። ከዛ ዘጠነኛ ክፍል ስንደርስ ሁላችንም ተለያየን በጣም የሚገርም በሚገርም ሁኔታ እንደውም ከእኔ ጋር አንድ አይነት ትምህርት ቤት የገቡ ከአንደኛ እስከ ስምንተኛ አብሮኝ የተማረ አንድ ተማሪም ራሱ አልነበረም ማለት ነው። እና በቃ አብሮኝ እንትን ሆን ተበታተን አብዛኞቹ የሆነ ትምህርት ቤት አዳሃ የሚባል ትምህርት ቤት ገቡ። እኔ ዳሮ የሚባል ትምህርት ቤት ገባሁ። ሌሎች ደግሞ መቀሌ ዩኒቨርሲቲ የሚባል ትምህርት ቤት ገቡ። ወደዛ የገባው አንድ ተማሪ ነበር እኔ ዳሮም የገባሁ አንድ ተማሪ ነበርኩኝ። ሌሎቹ ደግሞ በቃ ሌላ ትምህርት ቤት የሆነ የካቲታ አስራ አንድ የሚባል ትምህርት ቤት አለ ወደዛ ይገቡ አሉ። እንደውም ወደዛ የገባችሁ በጣም የምወዳት ጓደኛዬ ከአንደኛ እስከ ስምንተኛ የተማረች ናት ግን ጓደኛዬ በቃ ቅርብ የሆነች ጓደኛ ጓደኛዬ ነበረች ማለት ነው እና እንደዛ ሆነን በቃ ተበታተን ማለት ነው ሁላችንም ማለት ነው። እና አንዱም ከዛ በኋላ ማለት ነው አስራ ሁለተኛ ከዛ በኋላ ትገናኝትን አናውቅም የሚገባው ነገር ከአንድ እስከ ስምንተኛ አብሮ የተማሩ ልጆች አግኝቻችሁ ራሱ አላውቅም ነበር ማለት ነው። ከዛ የሆነ ቀን አስራ ሁለተኛ ክፍል ደርሰን ማለት ነው። ሀገራዊ ፈተና ስን ልንፈተን ወደ ዩኒቨርሲቲ ሁላችሁም ዩኒቨርሲቲ ውስጥ ነው ነው የተፈተንነው እኛ ማለት ነው። አብዛኛው ጊዜ ኢትዮጵያ ውስጥ እንደዛ ነው የሚደረገው። ሀገራዊ ፈተና ላይ ዩኒቨርሲቲ ውስጥ ነው የሚሰጠው ማለት ነው። እና ስንት ተማሪ እንዳገኘው አንድ እስከ ስምንት አብሮኝ የተማሩ ብዙ ተማሪዎች አገኘው ማለት ነው። እንደውም አንዷ አግኝቼው ምን አለኝ። የት ነበር የተማርሽ የት? ከዘጠኝ እስከ አስራ ሁለት የት ትምህርት ቤት ተማርሽ ብሎ ጠየቀኝ ማለት ነው። እና ነገርኩት እሱም የት እንደተማረ ጠየቅኩት። እና የት የሚለው ቃል አሁን የሆነ የት ቦታ ቦታ ለመጠቆም ነው የሚጠቅመው ማለት ነው። ሌሎቹ ደግሞ ብዙ ሴቶችም አገኘሁ እንደውም አንዷ ጓደኛዬ ነበረች እሷንም አገኘኋትና የት ነበር የተማርሽ ምናምን ብዬ ስጠይቃት። ምንድነው ያለችኝ አሸጎዳ ነው እንደዛ አይነት አለችኝ የሆነ የማላውቀው ትምህርት ቤት ነገረችኝ ማለት ነው። እና በቃ እንደውም ከዛ በኋላ እንደውም ከአንዳንዶቹ ጋር ስልክ ቁጥር ተቀያየርን ምናምን ማለት ነው። ስምንተኛ ክፍል እያለን ስልክ ስላልነበረን አልተቀያየርንም ነበር ማለት ነው። እና የት የሚለው የምንጠቀምበት የት ለምንድነው? የሆነ ቦታ ለማወቅ ስንፈልግ ምናምን ሰዎችን የምንጠይቅበት መንገድ ነው ማለት ነው

ግባ ቃሉ ግባ ይላል ማለት ነው። ግባ ማለት አሁን የሆነ ሰው ውጭ ላይ ቢኖር እኛ ቤት ውስጥ ከሆን ናግባ እንላለን ማለት ነው። ግባ ማለት በቃ ከሆነ ከውጪ ምናምን ወደ ውስጥ የሆነ ሰው እንዲገባ ማለቴ ውስጥ እንዲሆን የምንጥራበት የምንልበት መንገድ ነው ማለት ነው ግባ ማለት ነው። ከዛም እንደውም ሌላ ሌላ ቃልም ግባም ሌላ ትርጉምም አለ ማለቴ። ግባ እንደ አማርኛ ከሆነ ሌላ ትርጓሜ የለም በቃ ወደ ውስጥ ውስጥ ሁን ማለት ነው የሆነ ሰው ውጭ ከነበረ ውስጥ ላይ ሆን ማለት ነው። ሌላ ግን ግባ ግን አሁን በትግርኛ ብንወስደው ማለቴ ግባ ማለት የሆነ ግባ የሚባል ወንዝ አለ። የሆነ ወንዝ አለ እና እንደውም ወደ ተከዜ የሚባል ትግራይ ላይ ትልቅ ወንዝ አለ ወደዛ ነው የሚገባ ማለት ነው። እንደውም እንትን ነው ያው ወንዙ ተገድቧል ግድብ አለው ማለት ነው። ወንዙ ከዛ ያ ውሃ የግብአ ውሃ ወደ ተከዜ ነው የሚገባው ማለት ነው። መቀሌ ላይ ማለት ነው ያ ግብአ የሚባለው ውሃ የት የሚገ እንትን የሚሆነው። ገረብ ግባ ነው እንደው የሚባለው በትግርኛ ስሙ ገረብ ግባ ነው የሚባለው። እና የት አካባቢ ነው የሚገኘው? ትግራይ ውስጥ ዓብይ አዲ የሚባል ቦታ አለ። ወደዛ መሄጃ አይደለም ወደዛ መሄጃ ሳይሆን እንደውም ሩቅ ነው ከዛ። ወደዛ መሄጃ ስል ከመቀሌ ትንሽ አለፍ ብሎ የሆነም ምን የሚባል ቦታ አለ ሀገረ ሰላም ምናምን የሚባል የሆነ ምንድንነው? የሆነ ትሁን የሚባል ቦታ አለ እና ወደዛ ስትሄድ ነው የሚገኘው ያ ገረብ ግባ የሚባለው። እንትን ማለት ነው እና ግባ ነው የሚባለው ወይ ደግሞ ገረብግባ እንደ ወንዝ ግባ ለማ እንደ ማለት ነው ማለት ነው። እና ወዴት ነው የሚገባው ያ ወንዝ ወደ ተከዜ ምናምን ነው የሚ የሚፋሰሰው ማለት ነው የሚፈሰው። ከዛ የተከዜ ውሃ ደግሞ ወደ አባይ የሚፈስ መሰለኝ እርግጠኛ አይደለሁም የተከዜ ወንዝ። ወደ አባይ የሚፈስ ይመስለኛል እርግጠኛ ግን አይደለሁም እንደውም ግን ይፈሳል እንዴት ተከዜ አይፈስም? ሩባ እኮ ነው የሚባለው እንደውም ወንዝ አይደለም። ስለዚህ የሚፈስ አይመስለኝም ግን ወደ ተከዜ ነው የሚገባው የገረጓ ውሃ የገረብግባ ውሃ ወደ ተከዜ ነው የሚፈሰው ማለት ነው። ሌላ ቅድም እንዳልኩት ግባ ማለት አሁን የሆነ ሰው ውጪ ከነበረ ወደ ውስጥ ወደ ውስጥ ና ግባ ውስጥ ሁን ለማለት ነው የምንጠቀምበት ማለት ነው። እንደውም አብዛኛው ጊዜ ምንድንነው? እኔ ውጪ ሆኜ ማጥናት ነው ደስ የሚለኝ ማለት ነው። አሁን ቤታችን ውስጥ ማለት ነው ቤታችን የሆነ ፎቅ ነው እና። ሁሌ የት ሄጄ ነው የማጠናው እላይ ሄጄ ነው የማጠናው እላይ መጨረሻ። ማለቴ ያ ተደ ድብድብ ሆኖ ከላይ ማንም ሰው የሌለበት ቦታ ሁኜ ነው አብዛኛው ጊዜ የማጠናው። ትምህርቱን ለፈተና ምናምን ማለት ነው። እና አብዛኛው ጊዜ እናቴ ምንድንነው የምትለኝ ትመጣና ወደ ላይ ነይ ግቢ ግቢ ቤት ቤት ውስጥ ሆነሽ ወይ ደግሞ ክፍልሽ ውስጥ ሆነሽ አጥኚ ትለኛለች ማለት ነው። ለምንድንነው እኔ ሁሌ ውጪ ሆኜ ማጥናት የምፈልገው? አብዛኛው ጊዜ ቤታችን እንግዳ ይበዛል እና። እንግዳ ሲመጣ የሆነ ወሬ ያወራል ከእናቴ ጋር። ወይ ደግሞ እኔ ቤት ውስጥ ቁጭ ካልኩኝ ደግሞ ይጠሩኛል በተደጋጋሚ ጊዜ ፈተናም ይኖራኝ አይኑረኝ ምንም አይመለከታቸውም። ዝም ብለው መጥራት ነው የሚያውቁት ማለት ነው። እና ስለሚጠሩኝ ሁሌ ለማጥናት ደግሞ እንቅፋት ነው የሚሆኑብኝ ሲጠሩኝ ሲያወሩ ምናምን ስሰማቸው እንቅፋት ስለሚሆንብኝ። እላይ ነው ሄጄ የማጠና ማለት ነው። እላይ እላይ ወጥቼ አጠናለሁ ሁሌ ማለት ነው። ከዛ እንደውም አንዳንዴ ምንድንነው የማደርገው እላይ ሆኜ የምጠራበት ጊዜ አለ። ጠርተውም ምንድንነው የሚሉኝ? ዝም ብለው አንዳንዴ የሆነ የሚላክ ነገር ካለ። ይልኩ ይልኩኛል ማለት ነው። እንደውም አንዳንዴ ቡና አፍሊ እባላለሁ ለእንግዳው። አንዳንዴ ደግሞ ወጥ ሥሪ ምናምን እባላለሁ አንዳንዴ ደግሞ የሆነ ቤት የሆነ እንዳደርግ ወይም እንዳጸዳ ወይም ወደ ሱቅ እንድሄድ ምን እንትን ያሩ እንትን ይሉኛል ማለት ነው። ይጠሩኛል እናቴና እነዛ እንግዶችም ይጠሩኛል ማለት ነው። አንዳንዴ ደግሞ ምንድንነው ከእንግዶቹ ጋር ቁጭ እንድል ብቻ ቁጭ እንድል ብቻ ፈልገው ከውጪ ወደ ውስጥ ነይ ግቢ ይሉኛል ወይ ደግሞ ከላይ ይጠሩኛል ይጠሩኛል ማለት ነው። እና ምን ማድረግ ጀመርኩኝ ሲመረኝ። ሲመረኝ ጊዜ እንደዛ ማረግ አሁን ፈተና ላይ ስሆን በቃ እንቅፋት እየሆ እየሆብኝ ምን ማድረግ ጀመርኩኝ። አንዴን እላይ እወጣና ማለቴ እናቴ ከመምጣቷ በፊት ከስራ ምናምን ወደ እላይ እወጣና አንዴ ከዛ እዛው ዝም እላለሁ በቃ እንደሌለው አስመስላለሁ ከዛ። ቤት ውስጥ ወይን የለችም እንዴ ወደ ትምህርት ቤት ሄዳ ነው ወይ ደግሞ ወደ ቤተክርስቲያን አብዛኛው ጊዜ ስለሚሄድ ወደ ቤተክርስቲያን ሄዳ ነው ምናምን ትላለች እናቴ ማለት ነው። እና ነይ ግቢ ወደ ውስጥ ነይ ግቢ ምናምን ማንም የሚለኝ ማለት ነው። እዛ ላይ ሳጠና ማለቴ እንደሌለው ካስመሰልኩኝ። እንደውም በቃ ሁሌ እንደዛ ነበር የማደርገው አንዳንዴ ነው እንጂ እንዳለው የምታውቀው እናቴ አንዳንድ አብዛኛው ጊዜ እንደሌለው ነበር የማስመስለው። ወደ ውስጥ ነይ ግቢ እንዳልባል ማለት ነው። ምክንያቱም ቤት ውስጥ ከሆንኩኝ ማጥናት አልችልም ቅድም እንዳልኩት በዛ ቅድም ባልኩት ምክንያት። ምክንያት ማጥናት ስለማልችል እዛ እላይ ቁጭ ብዬ። ዝም

ስምህ ማነው? ስምህ ማነው? ነው የሚለው ማለት ነው። እና ስምህ ማነው? ተብለን ስንጠየቅ ስንጠየቅ ምንድነው የምንለው ለምሳሌ እኔ የሆነ ሰው መጥቶ ስምህ ማነው? ብሎ ቢጠይቀኝ ስምሽ ማነው ግን ሴት ለወንድ ነው ስምህ ማነው? ተብሎ የሚጠየቀው ለወንድ ነው ለሴት ምንድነው የሚባለው ስምሽ ማነው ነው? ነው የሚባለው ማለት ነው። እና የሆነ ሰው ለምሳሌ እኔ መጥቶ ስምሽ ማነው? ብሎ ከጠየቀኝ እኔ ስሜ ፍሬህይወት ነው ብዬ እመልሳለሁ ማለት ነው። የምርም ስሜ ፍሬህይወት ነው ማለት ነው። እና ፍሬህይወት ብሎ ያወጣልኝ ስሜ አባቴ ነው። እናቴ ኤፍራታ ነበር ልታወጣልኝ የፈለገችው ማለት ነው። ስሜ ኤፍራታ እንድሆን ነበር የፈለገችው። እና ፍሬህይወት ማለት ምን ማለት ነው የህይወት ፍሬ እንደማለት ነው። እንደውም ቀጥታዊ ትርጉም ነው ያለው በአማርኛ። ፍሬህይወት ማለት የህይወት ፍሬ ማለት ነው። በቃ የህይወታችን የሆነ የህይወቴ ፍሬ ለማለት ነው አባቴ እንደዛ ብሎ ያወጣልኝ ማለት ነው። ደግሞ በመጽሐፍ ቅዱስ ስናየው ደግሞ ፍሬህይወት ማለት የአምላካችን ኢየሱስ ክርስቶስን አምላካችን እየሱስ ክርስቶስን ነው የሚወክለው ማለት ነው። መጽሐፍ ቅዱስ ላይ ምን ብሏል ብሏል አምላካችን ኢየሱስ ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ ምን ብሏል፤ እኔ የህይወት ፍሬ ነኝ ብሎ ተናግሯል ማለት ነው። እና በመጽሐፍ ቅዱስም ክርስቶስ እንደማለት ነው ማለት ነው ፍሬህይወት። እናም ኢፍራታ ማለት ደግሞ እናቴ ያሰበችልኝ ማለቴ እናቴ ስሜ እንዲሆን የፈለገችው፤ ኤፍራታ ማለት ማለቴ መጽሐፍ ቅዱስ ላይ ምን ይላል ውዳሴ ማርያም ላይ ማለት ነው ውዳሴ ማርያም ላይ ቅዱስ ኤፍሬም የደረሰው የእመቤታችን የቅድስት ድንግል ማርያም ውዳሴዋ ላይ፤ የሀሙስ ውዳሴ ማርያም 'አንቺ የኤፍራታ ምድር የሆንሽ ቤተልሄም ሆይ ከይሁዳ ነገስታት አታንሺም' የሚል ጽሁፍ አለበት ማለት ነው። እና 'ካንቺ ንጉስ የሆነ ክርስቶስ ይወለዳልና፤ ከይሁዳ ነገስታት አንቺ አታንሺም' ይላል ማለት ነው እዛ ውዳሴ ማርያም ውስጥ። እና ምን ማለት ነው ምንድነው ኤፍራታ ሀገር ናት። ኤፍራታ እስራኤል ውስጥ የምትገኝ መሰለኝ። አዎ ናት። ኤፍራታ አዎ በእስራኤል ውስጥ የምትገኝ በ እና ጌታችን አምላካችን መድኃኒታችን እየሱስ ክርስቶስ የተወለደባት ቦታ ናት መሰለኝ። ካንቺ ንጉስ ይወለዳል ስለሚል እዛ ውዳሴ ማርያም ላይ እና ኤፍራታ እሱ ነው ትርጉሙ ማለት ነው። እና ሌላ ደግሞ ምንድነው ሌላ ስም ደግሞ ማለቴ ስሜ ስምሽ ማነው? ምናምን ተብዬ ስጠየቅ ሁሌ ምለው ፍሬህይወት ነው። የትምህርት ቤት መጠሪያ ስሜም ፍሬህይወት ነው የሚባለው። ግን ወላጆቼ አንዳንዴ ማለቴ አብዛኛውን ጊዜ እኔ ወላጆቼ በቃ በእኔ ደስ ይላቸዋል ነው ብዬ የማስበው። ለምንድነው እንደዛ ያልኩት አብዛኛው ጊዜ ምንድነው የሚሉን ለምሳሌ አባቴ አባቴ ህያብ ይለኛል አንዳንዴ ማለት ነው ህያብ ማለት ትርጓሜው በትግርኛ ዋናው ቃሉ ትግርኛ ነው ብዬ አስባለሁ። በአማርኛም ይባላል ግን በትግርኛ ትርጓሜው ምንድነው ስጦታ እንደማለት ነው። በአማርኛውም ህያብ ማለት ስጦታ እንደማለት ነው ማለት ነው። እና አባቴ አንዳንዴ ህያብ ይለኛል ማለት ነው። ለኔ ስጦታዬ ነሽ እንደማለት ነው። ስሜ ማለት ነው። ሌላ ደግሞ አንዳንዴ መክሰብ ይለኛል መክሰብ ማለት በትግርኛ ነው ቃሉ ትግርኛ ነው ምክንያቱም ወላጆቼ ትግራይ ውስጥ ነው የተወለዱት። ትግርኛ ነው የሚያወሩት። ትግርኛና አማርኛ ግን ማውራት ይችላሉ። እኔ አማርኛ የቻልኩት በዛ ምክንያት ነው። አማርኛም እችላለሁ፣ ትግርኛም እችላለሁ፣ ኢንግሊሽም እችላለሁ ማለት ነው። ሌላ ቋንቋ ግን አልችልም። እና መክሰብ ማለት በትግርኛ በአማርኛ ምን ማለት ነው የሆነ ነገር የህይወቴ ትርፍ ነሽ እንደማለት፤ ማለቴ እኔ በህይወቴ ስኖር ያገኘሁት ትልቅ ነገር ነሽ እንደማለት ነው መክሰም ማለት ነው። እና የተለያየ ስም ነው ያለኝ እኔ ቤት ውስጥ ማለት ነው። እናቴ ሁሌ ኤፍራታ ነው የምትለኝ እንደውም ፍሬህይወት ብላ አትጠራኝም ማለትም እስከሚያስችል ድረስ ማለት ነው። ሌላ ነገር ደግሞ አሁን አሁን ለሆነ ሰው ስምህ ማነው? ብዬ ከጠየኩት ስሙን ነው የሚነግረኝ እንጂ እድሜው አይነግረኝም የተወለደበት ቦታ አይነግረኝም፤ ወይ ደግሞ ቁመቱ ወይም ስንት ሴንቲሜትር ወይ ደግሞ ስንት ሜት እንደሆነ አይነግረኝም ማለት ነው። ግን በጣም የሚያስቀው አንድ ልጅ ነበር የጎረቤታችን ልጅ ስምህ ማነው? ብለን ስንጠይቀው ማነው ስምህ? ስንለው ስሜ፤ ስንት ነው እድሜህ? እድሜ፤ ስንተኛ ክፍል ነህ? ክፍሌ እንደዛ ብሎ ይመልስልን ነበር ማለት ነው። እና ስምህ ማነው ስንለው በቃ በጣም የሚያስቀኝ ልጅ በጣም ስለሚያስቀኝ ሆን ብዬ በቃ ሶስት አመቱ ነበር ያ ልጅ ማለት ነው። ሆን ብዬ ማነው ስምህ ስምህ ማነው ምናምን ብዬ ስጠይቀው ስሜ ምናምን ብሎ ይመልስልናል ይመልስልኝ ነበር ማለት ነው። እናትህ ማን ናት? እናቴ፤ አባትህ ማነው? አባቴ በቃ መልሱ እንደዛ ነበር ያ ልጅ ማለት ነው። ሶስት አመቱ ነበር እና በጣም ነው የምወደው ልጁ ሁሌ ከእሱ ጋር ማውራት ራሱ ያስደስተኝ ነበር ማለት ነው። እና ስምህ ማነው በጣም